የእቃ ቁጥጥር አዎ አደርጋለሁ። ምክንያቱም እኔ በጣም ለፍቼ ጥሬ ግሬ የገዛሁትን እቃ ሰዎች ሲወስዱብኝ ብዙ ደስ አይለኝም። እንደገና ደግሞ ሰዎች ከወሰዱ በኋላ በስርዓትና በእንትን አይመልሱም። በቃ በጥንቃቄ አይመልሱም። እና በዚህ ምክንያት በጣም ነው የምናደደው ወይ ተሰብሮ ነው የሚመጣው ወይ ደግሞ የሆነ ነገር የሆነ ነገር ጎሎት ነው የሚመጣው እና በዛ ምክንያት የእቃ ቁጥጥር አደርጋለሁ። ተራ የሚባለውን ሳይቀር ሰዎች ሲወስዱብኝ ደስ አይለኝም። እንደገና በመስሪያ ቤትም በተመሳሳይ ቁጥጥር ይደረጋል። በካሜራዎች አሉ። ዘበኞች አሉ። ምክንያቱም መስሪያ ቤት ውስጥ በጣም ብዙ አይነት እቃዎች አሉ። እና በዛ ምክንያት ብዙ ሰራተኛ ሆኖ ከስተመር ይዞ እንዳይወጣ ይደረጋል። ይሄ ደግሞ የሆነበት ምክንያት ብዙ ጊዜ ይዘው ሲወጡ ከሁለቱም አካል ከሰራተኛም ከስተመርም ከሁለቱም እንትን ይዘው ሲወጡ ስለተገኙ ማለት ነው። እና በዚህ ምክንያት የእቃ ቁጥጥር ይደረጋል። ራሱን የቻለ ባለሙያ አለው እቃ ቁጥጥር የሚያደርግ። እና እቃ ቁጥጥር እናደርጋለን። ቤቴም መኖሪያ ቤቴም ስራ ቦታዬም እንደዛ ሁለቱንም የቃ ቁጥጥር አስፈላጊ ስለሆነ ማለት ነው። የቃ ቁጥጥር አደርጋለሁ። በተለይ መኖሪያ ቤት ማንኛውም ሰው መጥቶ ማንሳት የለበትም። ብዙ ጊዜ እኛ ጋር የተለመደው የልብስ ማጠቢያ የው ማሽን ስለማንጠቀም አብዛኞቻችን ሳፋ ነው ይሄ መዘፍዘፊያ ሳፋ ነው የምንጠቀመው። እና ያለ ያለ እኔ ፈቃድ አንስቶ ከቤት የሚወስድብኝ ሰው አልወድም። በጣም ተራ ነገሩ መጥረጊያ ራሱ እንዲወስዱብኝ አልፈልግም። ምክንያቱም ብዙ ጊዜ ተሰብሮ ሰብረው የሚሰጡኝ ብዙ ጎረቤቶች አሉኝ። እና ከተሰበረም በኋላ አይገዙልኝም። በዚህ ምክንያት በጣም ነው የሚያናድዱኝ በጣም ማለት ነው። ተሰበረ እሽ ይሁን እንዴት ቢጠርጉበት እንደሚሰበር ባላውቅም ይሰበራል። ተሰብሮ ግን ምትክ ሌላ ልስጥ ማለት አይታሰብም። አይሰጡኝም። በጣም ነው የሚያናድዱኝ። እና ሁለተኛ ደግሞ አሁን ከስተመር የማስተናግድበት ፌስታል አለ አይደለ፤ እና የልብስ መያዣ ፌስታሎች ማለት ነው። ሌላ ሱቆች መጥተው የኔን ጨርሼ ብለው ለረጅም ቀናቶች ልውሰድ ይላሉ። እና በጣም የሚያናድዱኝ በጣም እንዴት ማለት በብር እኮ ነው የሚገዛው ሁሉ ነገር። በዛ ላይ እኔ ድጋሚ መልሸ አላመጣም ያንን ፌስታል ላስቲኩን ማለት ነው። ተቀብዬ አላመጣም እና እቃየን በሙሉ ይወስዳሉ ግን አይመልሱልኝም የነበረ። እና በዚህ ምክንያት የእቃ ቁጥጥር አደርጋለሁ። ብዙ ጊዜ እያለኝ የለኝም ነው የምለው። ለምሳሌ አሁን ፌስታል ካለ ሁሌ ይጠይቁኛል። እና ደግሞ ይመልሱልኝም። በዛ ያለ ብዙ ፍሬ ነው የሚወስዱት እና ስለማይመልሱልኝ ምንድነው የማደርገው የለኝም ነው የምለው። የለኝም በቃ። እና መጥረጊያ ደግሞ በቃ እየጠረኩበት ነው። መዘፍዘፊያ የለብሰ ማጠቢያ መዘፍዘፊያ በቃ ሄዶ ተሰብሮ ነው የሚመጣው። እና አንዳንድ ጊዜ የሆነ የጥላቻ ሁሉ ይመስልብኛል። ማለት እኔ በጥንቃቄ እየተጠቀምኩ ከሳይሰብር ግን እነሱ ጋር ሲሄድ ሁሉም ነገር ተሰብሮ ነው የሚመጣ ጎረቤቶች እጋ ሁሉም ጎረቤቶች ጋ ማለት ነው። እና በዚህ ምክንያት እኔ የእቃ ቁጥጥር አደርጋለሁ። በቤቴም በስራ ቦታዬም ምክንያቱም በጣም ተበላሽቶ ነው የሚመለስ ከሆነ ተበላሽቶ ነው የሚመለሰው። ወይ ደግሞ በዛው ነው የሚቀረው አይመለስም ማለት ነው። እና እኔ ከመዋዋስ ከሰውም እኔ ማምጣት አልወድም። እና የእቃ ቁጥጥር በጣም በጣም አደርጋለሁ።

መዘመር አልዎድም ምክንያቱም መዘመር ብዙ ጊዜ መጀመሪያ ሙዚቃ ለእኛ ለኦርቶዶክስያን በጣም ሀጥያት ነው ሀራም ነው በሙስሊሞች እንደሚሉት ማለት ነው። እና ሀጥያት ነው በጣም ኃጢአት ነው። ሙዚቃ ማለት እንግዲህ የኛ የምንወደውን ሐዋርያችን ላስገደለ ነው ለኛ ብለን የምናስበው እና። ሙዝቃ አስፈላጊ አይደለም እኛ አማኞች እንደዛ ነው የሚታሰበው እና። ሙዚቃ አልወድም። መዝሙር ደግሞ ይሄ መንፈሳዊ መዝሙር ማለት ነው። ለመዘመር አንደኛ መመረጥ ያስፈልጋል። ሁለተኛ ደግሞ ድምጽም ያስፈልጋል ይኸው መክሊት እግዚአብሔር አምላክ መስጠት አለበት እና። እኔ ደግሞ ድምፄ በጣም አስቸጋሪ ነው። ትንሽ በጣም የሚያስጠላ ድምጽ ነው ያለኝ በጣም በጣም መስማት ራሱ ሰቀጥጣጥ ጆሮ ራሱ በጣም ነው የሚያመው። እንግዲህ እንደሚሰጡኝ ሰዎች ኮሜንት ማለት ነው። እና ለመዘመር ብወድም መዘመር ይሄ ሃይማኖት መዝሙር መዘመር ብወድም ግን አልዘምረም። ያው መዝሙር ማዳመጥ እንጂ የምወደው መዘመር አሁን አልወድም። ምክንያቱም መዝሙሩን ራሱን እያበላሸሁት ነው ብዬ የማስበው። ይኸው ሁሉም እዛው ተነስቶ ዘማሪ መሆን አይችልም። የሃይማኖት ዘማሪ ልክ እንደ ዘፈን እንደ ሙዚቃ ስላልሆነ። እና ሰው ይመርጣል ማለት ሰው ይመርጣል ይሄ የእግዚአብሔር አምላክ መክሊት ይሰጣል። ለእያንዳንዱ ለሁሉም እና የድምጽ መክሊት ደግሞ የሰጣቸው ሰዎች አሉ። እኔ ከነዛ መካከል አይደለሁም። ይኸው ቤቴ ላንጎራጎር እችላለሁ እንጂ እንደ አሁን በየሰንበት ትምህርት ቤታችን ይሄ በየጉባኤው መዘመር አልችልም። ብወድም መዘመር አልችልም እና። መዘመር ያው ሰዎች ከሚሰጡን ኮሜንት አን አንፃር። አሁን ላይ ድምፄን ስለማልወደው መዘመር አልፈልግም አልወድም። ብዙ ጊዜ መዘመር መዘምር የተመረጡ ሰዎች ናቸው ተብሎ ስለሚታሰብ ስለሚታሰብ ስለሆነ ነው። የተመሩት ሰዎች ናቸው የሚዘምሩት በዛ ላይ። ድምጽ ያላቸው ሰዎች እና እኔ መዳፈር ነው የምሆነው። በ ዝንብየ በዚህ ድምጽ ለመዘመር ብሞክር ቢሆንም ግን እግዚአብሔር አምላክ ይቆጣል ብዬ አላስብም ለሁሉም ሰው ልሳን ሰጥቷል። እንደ ሁሉም ለኔ ልሳን ሰጥቶኛል ብዘምር ይቆጣኛል ብዬ አላስብም። ግን ካለኝ ድምጽ አንፃር እኔ እና ያስጠላኝ በጣም ነው የሚያናድደኝ ድምፄ። በዛ ምክንያት መዘመር አልወደም። መዝሙር ማዳመጥ እወዳለሁ። ሙዚቃ በፊት ያው ለሙዚቃ እንትን ሳይገባኝ በፊት ሙዚቃ ምን ያክል መጥፎ እንደሆነ በሃይማኖታችን ትርጓሜው ሳይገባኝ በፊት። በጣም ነበር ምዘፍነው ድምጽ አለኝ የለኝም አልልም ነበረ። ያለኝን የኑሮ ሁኔታ እንትን በማለት ነበር ምዛም ሙዚቃ ምዘፍነው ግን። አሁን አሁን ላይ ግን ልክ እንዳልሆነ ሲገባኝ እኔ እንደገና ደግሞ ድምፄ በጣም አስቀያሚና አስቸጋሪ እንደሆነ ሲገባኝ። ሰዎችን ላለመረበሽ ብዙ ጊዜ ደግሞ እዚህ። ምንድነው ሰው የሌለበት አካባቢ የለም ብቻዬንም የምዘምርበት ብቻዬን። የማሳልፍበት እንትን የለም እና። ድምጽ ሳወጣ እስቲ ይሄን ድምጽ ሳወጣ ሁሉ ይሰማል ሁሉና ሰዎችን መረበሽ አስፈላጊ አይደለም ጥሩ ድምጽ ስለሌለ ማለት ነው። አስቀያሚ ድምጽ ደግሞ ይኸው ሊያስከስስም ይችላል። በመጮህ በመባል ማለት ነው። በመዝፈን ሳይሆን በመዘመር ሳይሆን በመጮህ ያስከስሳልና። ሰዎችንም ላለመረበሽ የድምፄንም እንትን ቃና ስለማልወደው የኔን በዛ ምክንያት መዘምር አልወድም።

የቤተ እቃዎቼ አነስ ያሉ ናቸው። ያው ላጤ ያለው ብዙም የቤት እቃ አይኖረውም። አነስ ያለ አስፈላጊና ዋና ዋና ነገሮች ናቸው። ያለኝ ብዙዎቹ አስፈላጊዎች ናቸው። ከዛውጭ አላስፈላጊ ወይ ደግሞ ከአንድ በላይ የሆኑ የሉም። ለምሳሌ ፍራሽ አለ አልጋ ምንም አይሰራም ፍራሽ ካለ ለላጤ ምክንያቱም ከኢኮኖሚው ከምንም አንፃር ፍራሽ ነው የሚሻለው። ፍራሽ በሁለት መንገድ እጠቀምበታለሁ። አንዱን ማነው ፍራሹን አንድ ጊዜ ከሁለት አጥፌ እንደ ሶፋ እጠቀምበታለሁ እንደገና ሌሊት ላይ ደሞዝ ዘርግቼ እጠቀምበታለሁ። እሱ አንዱ የቤተ እቃዬ አንዱ ነው። ምክንያቱም በአንድ ዶርም ውስጥ ነው የምኖረው። አንድ ዶርም ወይንም አንድ ክፍል ውስጥ ሳሎኔም ምኝታ ቤቴም ኪችኔም አንድ ምኝታ ቤት ነው። ስለዚህ እንግዲህ ሳሎኔና ምኝታ ቤቴ አንዱ ፍራሽ ነው የሚሆነው ማለት ነው። አንድ ፍራሽ እና ከዛ አንድ ሻንጣ አለ ትልቁ ሻንጣ። ከዛ ውጪ ደግሞ የጫማ ማስቀመጫ እንደዚሁ አንድ ሻንጣ አለ ሁለተኛ ሻንጣ። እና ቆሻሻ ልብስ ማስቀመጫ ደግሞ ፌስታል አለ። እነዚህ ዋና ዋናዎቹ የሳሎን እና የመኝታ ቤት አንድ ላይ ሆኑልኝ ማለት ነው። ከዛ ኪችኔ ደግሞ ብዙ ጊዜ የሚያስፈልግ ኪችን እቃ ነው። የውሃ ጥረት ስላለ ውሃ ቶሎ ቶሎ ስለማትመጣ የምጠጣው አንድ ጄሪካን ይኖራል። ከዛ ደግሞ ልብስ የማጥብበት የመሳሰሉትን ደግሞ መቶ ሊትር ሮቶ ይኖረኛል። ከዛ የልብስ ማጠቢያዎች ሁለት ሳፋዎች አሉ አነስ አነስ ያሉ ሳፋዎች። ልብስም አማጥብበት ማለት ነው ልብሴንም እዚሁ ቤት ውስጥ ነው የማጥበው። ምክንያቱም ትንሽ ነው የማጥበው የልብስ መጠን። እና ከዛ ሸልፋ አለች በጣም ትንሼ ሸልፍ አለች። የእቃ መደርደሪያ እኔ እንደ ቡፌ ወይ ደግሞ እንደ ኪዥን ካብኔት የምጠቀምባት ማለት ነው። አንድ ብርጭቆ አንድ የውሃ ብርጭቆ አንድ የሻይ ብርጭቆ። አንድ መበያ ባቲ አንድ የወት ሳህን። እነሱን ያለበት አንድ ማንኪያ አንድ ሾርባ ማንኪያ አንድ ደግሞ ጭልፋ ያለበት። አንድ ሻልፊ ይሆናል ከዛ ሁለት ሶስት ምደርደርያ ያለው ሸልፍ ነው። ሌላኛው ደግሞ ሽንኩርትና ድንች የመሳሰሉትን ማስቀመጥበት ሲሆን ሶስተኛው ደግሞ እንትን ምንድነው እነዚህ ሽሮ በርበሬ የዘይት የማስቀምጥበት ሸልፍ ነው። ከዛ አንድ ብረት ደስታ አለኝ እና አንድ የሻይ ማፊያ በረዳ አለኝ። እና መክተፊያ አንድ አለኝ ላጤ ምንም ነገር አንድ ነው ሊኖረው የሚገባው አንዳንድ ብቻ ሊኖረው የሚችለው ማለት ነው። ከዛ ይሄ እንጀራ መውሰቤ ግዴታ ነው ወጭን ለመቀነስ ቤት ውስጥ እንጀራ መጋገር አለብኝና የእንጀራ ሙሰብ አለኝ። ከዛ የመሳቢያው ራሱ አለኝ እና የዱቄት ማስቀመጫ አለኝ። የዱቄት ማስቀመጫ ሰላሳ ኪሎ ወይ ሃያ ኪሎ ሃያ አምስት ኪሎ የምትይዝ የዱቄት ማስቀመጫ አለችኝ እሱን ነው ሁለት ወር ሶስት ወር መጠቀም እችላለሁ። ይኸው የእንጀራ ወጪ በጣም ከባዱ ኢትዮጵያ ውስጥ በጣም ትልቁና ከባዱ የእንጀራ ወጪ ስለሆነ ቤት ውስጥ መስራት አስፈላጊ ስለሆነ ነው። እነዚህ የቤተ እቃዎች አሉኝ። እና አንድ ማስታጠቢያ የፊት መታጠቢያ ማለት ነው። ከነ ኩባያው አለኝ እነዚህን ይመስላል የቤት እቃዎቼ ላጤ ማለት እንግዲህ በጣም በቀላሉ ግን እንደ ህዝብ የሚኖር እንደ ባለአፍት የሚኖር ፍጥረት ነውና እኔም ቤቴ ውስጥ ያለውን ሰው አያውቅም። ቤት ውስጥ ያለውን እቃ ግን እንደ ባላሀብት ነው። ውጪ ላይ ኢነጆይ የማደርገውና። ያሉኝ የቤት እቃዎቼ እነዚህን ይመስላሉ። ኪቺኔም ሳሎኔም መኝታ ቤቴም ላይ ያሉት እቃዎች እነዚህ ናቸው። እና ምርጥ ነው እኔ ወድጄ ነው የምኖረው መጋረጃ ረስቼዋለሁ መጋረጃ አለኝ። እና አንድ ኮምፎርት አለኝ እንደ እቤት እቃ ከሆነ የሚቆጠረው።

ሳንደል አልለብስም ብዙ ጊዜ ስራ ስለሆነ የምውለው ሳንደል የምለብስበት አጋጣሚ አይኖርም። ሽፍን ጫማ ነው። ይሄው ቦታው የሚጋብዘኝ ምክንያቱም እነዚህ የዶሮ እርባታ ስለሆነ የምሰራው። የዶሮ እርባታ ደግሞ ቦቲ ረዣዥም ጫማዎች ናቸው እንድለብስ የሚጋብዘኝ ስራው ራሱ ማለት ነው። እና ሰንደር ጫማ ደግሞ ያው እንግዲህ ከዶሮ ማርቢያ ውስጥ ሰንደል ጭማ ለብሶ መግባት በጣም ከባድ ነው። ያው የእግርን ራሷን አላርጅክ ለዶላሮቹ የግር ራሱ ፈንገስ ምናምን ሊሆን ይችላል። ለዶሮዎቹ በሽታ መስጠት ነውና። የኦኬሚካል ታላሽቶ መግባት ያለበት ትልቅየው ቦቲ ጫማ ስለሆነ እሱን ነው የምለብሰው። እሱ በጣም ምርጥ ስለሆነ እና እዛው ዶሮ ማድለቤው ጋር ስለምውል እዛው ስለማድር ሳንደል የምጠቀምበት ጊዜ አይኖረኝም። እዛው እውላለሁ እዛው አድራለሁ ጫማ ልቀይር የምችለው እንግዲህ ወደ ማድ ሌቦ ስገባና ወደ ስቶር ስገባ ብቻ ነው። እና እሱም ቢሆን ሽፍን ጫማ ነው የምጠቀመው ከቦቲ ውጪ። ሽፍን ጫማ መጠቀም ነው የምችለው። እንጂ ሳንደር ጫማ ብዙ ጊዜ። እኔ ከስራ አንፃር አይመቸኝም። ረጅም ጊዜ ሆነኝ ሰንደር ጫማ ካለበስኩ በእርግጥ መናፈስ ዘውሬ ማነው እግሬ መናፈስ አለበት። ልክ አይደለም። ይገባኛል ግን ስራ እስከሆነ ድረስ ደግሞ ዶሮቼን በበሽታ ላለማጣት። ፑቲ መልበስ አለብኝ ግዴታዬ ነው። ከዛ እንደው ለእግሬ ምቾት ካሰብኩ ልክ እንደ ቦቲ ረጅም ቦት ሲሆኑ ጫማዎችን ከቤት ከዛ ከማድለም የማይወጣ ጫማ ሌላ መጨመር እንጂ እንትን ማለት አልችልም። ለመግዛት ወደ መኖ ለመግዛት ምናምን ስንቀሳቀስም ሽፍን ጫማ ነው አድርጌ የምንቀሳቀሰው። ያው ስራ ስለሆነ መሸከም አለ ምናምን ምናምን እና ሰንደል የምለብስበት ጊዜ የለኝም። የውም ማታም ታጥቤ ወደ አልጋ ነው ማለት ሰንደል ለብሻ አይደለም እዛው ታጠብኩ እዛው ስቶር ስለሆነም ማድረው። አይመቸኝምና ሳንደል ለብሼ አላውቅም። ለዛም ይሆናል እጅ እግሬ በጣም ትንሿዬ ሳይዟ በጣም ትንሽ የሆነችው ምክንያቱም ሽፍን ጫማ ስለማዘወትር። ብዙ ጊዜ። ሳንዳላ የሚለብሱ ሰዎች ምን ይሆናሉ በጣም ትልቅ የቁጥር የሚለብሱ ሰዎች ይሆናሉ አሉ አሉ ነው። ሲሆኑ ያያለው አሁን ለምሳሌ ታናሽ ወንድሜ ሁሌ ሳንደል ነው የሚለብሰው ግን እግሩ በጣም ትልቅ ነውና። እኔ እኮ ነው የምለብስበት አጋጣሚ የለኝም። በዛ ምክንያት ቁጥር የራሱ በጣም ትንሽ ነው እኔ የሽፍን ጫማ ስለማድረግ ማለት ነው። ሳንዳር እንግዲህ ወደፊት በስር የሰራተኞች ሲኖሩኝ ቤት ማርፍበት ጊዜ ሲኖር ፋሚሊ ጋር ማሳለፍበት ጊዜ ሲኖር ያኔ የምጠቀም ይሆናል። ቤት ውስጥ አለ የማልጠቀምበት። ግን ምንድነው ስራ አሁን ላይ ስራ በጣም ቢዚ ስለሆንኩ ስራ ቦታ ነው ምውለው ስራ ቦታ ነው ማድረው በዚህ ምክንያት ሳንዳል የምለብስበት አጋጣሚ አይኖርም

ብስክሌት አዎ እጋልባለሁ በስራ ምክንያት ብስክሌት አስፈላጊ ነገር ነው። እና ብስክሌት እጋልባለሁ የራሴ ብስክሌት አለችኝ። ድሮ ተማሪ እያለሁ የገዛኋት ብስክሌት አሁን ለስራ ጠቅማኛለች። ምክንያቱም አሁን ላይ የባጃጅ ኮንትራት ባጃጅ እና ኮንትራት ታክሲ በጣም ውድ ስለሆነ የኔ ስራ ደግሞ መንቀሳቀስ አለብኝ። እንቁላልን ወደ ነጋዴ ለማድረስ ያው ይዤ መንቀሳቀስ አለብኝ። እና ብስክሌት እገልባለሁ ምክንያቱም ከጀርባ ቢያንስ ሰላሳ የእንቁላል ሳጥን ጭኜ መንቀሳቀስ አለብኝ እና እሱን ይዤ መዞር ለሰዎች መስጠት አለብኝ። በዛ ምክንያት ያው ባጃጅና ከፍ ያሉ ነገሮችን የመግዛት አቅሙ የለኝም ምክንያቱም ጀማሪ አርብቶ አደር ነው የሚባለው ጀማሪ ነኝ በዶሮዎቹ ማለት ነው። ዶሮ ወይ ማርባት ጀማሪ ላይ ስለሆንኩኝ እነዚህ ትልልቅ ተሽከርካሪዎች መግዛት አልችልም። ስለዚህ ብስክሌት በፊት ተማሪ እያለሁ የነበረችዋ ስለሆነች እሷን እጠቀማለሁ። እና ቢያንስ ይሄ የዳቦ ሳጥኑን አንድ ሙሉ ሳጥን ከኋላ አስበይጄ እንድትችለው አድርጌ። እሱን ይዤ ከማድለቢያ ወደ ሱቅ ወደ ተለያዩ ሱቆች ወደ ምግብ ቤቶች ይዤ የምዞረው በብስክሌት ነውና ያው ብስክሌት ባይኖር ኖሮ ምናልባት ውጤታማ ላልሆን እችላለሁ። እና ኑሮዬን ቀለል ካደረገልኝ አንዱ ብስክሌት ያው መንዳት መቻሌ ወይም በመጋለቤ ነው። እና ያው ከማድለቢያ ማንኛውንም ነገር ወደ ነጋዴ እንቁላሎችን በማንቀሳቀስ ምጠቀመው በብስክሌት ነው። ከዛ ውጪ ደግሞ ከማድለቢያ ውጪ ደግሞ መኖ ፋብሪካ ጋር የምሄደው ደግሞ በብስክሌት ነው። እና እዛ አስጭኜ ነው የምመጣው በርግጥ በብስክሌቱ አይደለም የማመጣው ግን እስከዛ የምሄደው በብስክሌት ነው እስከ ፋብሪካው ድረስ የምሄደው። እዛ ፋብሪካው ጋር በጣም ብዙ ኩንታል አላስጭኜ እኔ ከፊት በብስክሌት ሆኜ ነው የምመጣው ያው በመጫኛ ማለት ነው። ከዛ በጋሬ ሊሆን ይችላል ከፍ ባሉ አይሱዝ መኪኖች ሊሆን ይችላል። በሱ አስጭኘ የምመጣው ያው በብስክሌት ሄጄ ነው ከዛው ትራንስፖርቱ በጣም ከባድ ነው። ቁጠባ ከሌለ ደግሞ ገቢ ብቻ በቂ አይደለም። ገቢ ስላለ ቁጠባ ከሌለበት ያው ከድህነት አይተናነስምና። ትራንስፖርት ደግሞ ኢትዮጵያ ውስጥ በጣም ከባድ ስለሆነ ብስክሌት ቶሎ ቶሎ እንደኔ የሚንቀሳቀስ ሰው ብስክሌት አስፈላጊ ነው ብዬ ነው የማስበው። እንደገና ደግሞ ከግብርና ለማስከተብ ዶሮዎቹን ለማስከተብ የምሄደው ያው በብስክሌት ነው። አድራሻውን ስለሚያውቁት ወይ ደግሞ መድሃኒቱን ክትባቱን እና የተለያዩ ነገሮችን ፓውደሮችን ይዤ የምመጣው ያው በብስክሌት ሄጄ ነውና። ብስክሌት በጣም አስፈላጊ ነው እኔ እጋልባለሁ። በመጋለቤ በጣም ብዙ ወጪዎች ቀንሶልኛል ቢያንስ በቀን ከአምስት መቶ እስከ አንድ ሺህ ብር ማስወጣት የሚችል ገንዘብ በብስክሌቴ አማካኝነት እቀንሳለሁ። እሱ እና ብስክሌት በጣም ኪስ የማይጎዳ ግን ጥቅሙ በጣም ከፍተኛ የሆነ ነው። በተለይ ቶሎ ቶሎ ለሚመላለስ ሰው ትራንስፖርት አሁን አንድ ታክሲ እንኳን በታክሲ ደረጃ አንዴ ባስ አውቶቡስ ራሱ ሃያ ብር ሆኗል። እና ኮንትራት ሲሆን ደግሞ ለአንድ መንቀሳቀስ መቶ ሃምሳ ብር ነው። ስለዚህ እኔ ቀኑን ሙሉ ስለመንቀሳቀስ ምንድነው? በጣም ከአንድ ሺህ ብር በላይ ነው የሚወስድብኝ እና ብስክሌት በጣም ምርጥ ትልቅ ነገር ነው። ብስክሌት እጋልባለሁ ከልጅነቴ ጀምሮ እሱ በጣም ጠቅሞ አሁን ለስራዬ አስፈላጊና ትልቅ ነገር ሆኖ አግኝቼዋለሁና። ብስክሌት መጋለብ መልካም ነው ጥሩ ነገር ነው።

እሳት ለማንደድ የምጠቀመው በጣም ብዙ ነገሮች አሉ። ከልጅነቴ ጀምሮ ብዙ አይነት አጠቃቀም ሲጠቀሙ እናቶቻችን አያለሁ። ያው እዚህ አካባቢው ትንሽ ጫካ ገጠር ስላልሆነ እንጂ ወደ ገጠር አካባቢ ቅጠል እንጨት ምናምን በመሰብሰብ ነው። እዚህ ግን እንደዛ ነገር የለም። ምክንያቱም ከተማ ስለሆነ እንጨትም ቅጠል የምናገኝበት አጋጣሚ አይኖርም። አሁን ደግሞ ይኸው በመንግስት ደረጃ ፌስታል ተከልክሏል እንጂ እስካሁን ድረስ የምጠቀመው እኔ በፌስታል እና በሻማ ነበር እሳት የማነደው። በሱ ተጠቅሜ ነው። ብዙ ጊዜ ፌስታል ነው ፌስታል ወይ ደግሞ ላስቲክ በመጠቀም ነው ሰዓት ለማንደድ የምሞክረው። አሁን ግን በመንግስት የፌስታል አጠቃቀም ስለተከለከለ ፌስታል መጠቀም ቅጣት ስላለውም ስለተከለከለም ፌስታል መጠቀም አቁመናል ይኸው ሻማ እና ወረቀት ነው እንግዲህ የተጠቀምን ያለው። በሻማና በወረቀት እና እኔ የምጠቀመው ሻማ ወረቀት ከቻልሁ እንጨት ገዝቼ ለማስቀመጥ ነው የምሞክረው ለማቀጣጠል ማለት ነው። እና ያው ወይ ላይተር ነው ወይ ደግሞ እንትን ክብሪት እዚህ በብዛት የኢትዮጵያ ራሷ ስለምታመርት ክብሪት ክብሪት ነው ብዙ ጊዜ የምንጠቀመው የው ላይተርም አለ። እኔ ብዙ ጊዜ እሳት ማንደድ አለብኝ። ምክንያቱም ዶሮዎቼ እንዳለ ይበርዳቸዋል በጣም ብዙ ስለሆኑ አንዳንድ ጊዜ ይበርዳቸዋልና ይሄ ለ እንትንም ለህክምና ምንድነው አንዳንድ ጊዜ እሳት ማንደድ ተገቢ ነው። ዶሮዎች ውስጥ ያው በ ተመራማሪዎቼ የእንስሳት ተመራማሪዎች እንደሚሉት እና በዛ ምክንያት እኔ እንግዲህ እሳት አነዳለሁ በጣም ብዙ ምክንያቶች አሉ እሳት የሚነደድበት ከደሮዎች ቤት ማለት ነው። እና በዛ የተነሳ ብዙ ጊዜ እሳት አያይዛለሁ እሳት አነዳለሁ። ጠቃሚ ስለሆነ ለደሮቹ ሲሞቃቸው የእንቁላል ለመጣል በጣም ቅርብ ስለሆኑ ማለት ነው። በዛ ምክንያት ቶሎ ቶሎ ሰዓት አነዳለሁ እና የማነደው ምንድን ነው? አንዳንድ ጊዜ ላይተር እጠቀማለሁ አንዳንድ ጊዜ ደግሞ ከቤት እጠቀማለሁ እነዚህ ዋና ማንደጃዎቹ ሲሆኑ የሚቀጣጠለው ነገር ምንድነው እንጨት ብዙ ጊዜ እንጨት አስቀምጣለሁ። ያው እንጨት ብዙም ባይገኝም እዚህ አካባቢ ከዛ ውጪ ወረቀት ለማቀጣጠል እሞክራለሁ። ወረቀት ብዙ ሲያልቅ ደግሞ ወረቀት ደግሞ ሚያስጠላው ቶሎ ነው ተያይዞ የሚያልቀው እና። እንትን ጋዝ ራሱ ጋዝ ናፍጣ ነው ጋዝ ነው የሚባለው። እሱን በትንሹ ጨምሬ በቀላሉ እንዲያያዝ አደርጋለሁ ብዙ ነገሮችን ነው የምጠቀመው። ጋዝ ከሌለ የሆነ ነገር ብቻ በብዙ ነገር እጠቀማለሁ ይሄ ሆኖ ምንድነው? ፕላስቲክ ነገሮች ኢትዮጵያ ውስጥ ከተከለከሉ በኋላ ነው እንጂ። እኔ ከዛ በፊት በፕላስቲክ በቀላሉ ነበር የማያይዝ የነበረው እና። ብዙ ነገሮችን አሁን ላይ እሳት ለማንደድ እጠቀማለሁ። የፕላስቲኮች እንግዲህ እንደ ገበያ ይዞ መውጣት ተከለከለ እንጂ ቤት ውስጥ ይዞ የተገኘ እንግዲህ ቅጣት አለው። በርግጥ ግን እኔ ቤት የሚገቡበት ምክንያት የለም በዛ ላይ እያቀጣጠልኩ ነው ያለሁት እና። ማቀጣጠል ደግሞ ከማስወገድ ነው ፌስታልን ማስወገድ እና። አልፎ አልፎ እጠቀማለሁ ቤት ውስጥ ያሉትን ፌስታሎች። እጠቀማለሁ ለማንደድ ምክንያቱም እያስወገድኳቸው ነው ፌስታሎቹን ራሱን። እና በዚህ በነዚህ በነዚህ ዋናው ፌስታል ነው ወጣ ምርጥና ጥሩ ነገር። እንደ ጋዝ ነው የሚያያዘው እና እኔ የለመድኩት ፌስታል ነው እሳት ለማንደድ። ፌስታል ነው ብዙ ጊዜ የምጠቀመው ከዛ ውጪ ሻማና ክብሪት አስፈላጊ ነገሮች ናቸው

ምን? ያህል ጊዜ ስብሰባ ያው ብዙ ጊዜ ስብሰባ እናደርጋለን። በእርባታ ዙሪያ መንግስት ብዙ ጊዜ ስብሰባ ያደርጋል ግብርና ቢሮዎች ስብሰባ ያደርጋሉ። ያው አዳዲስ ነገሮች ስለ እርባታ የሚመጡ ነገሮች ፈጠራዎች ይኖራሉ። እና ብዙ ጊዜ ስብሰባ እናደርጋለን ከእኛም ያለ ችግር። እንደገና ደግሞ ከ ግብርና ቢሮ ያለ ችግርም ሊሆን ይችላል። በጣም ብዙ ነገሮች አሁን ለምሳሌ በሽታ ሊከሰት ይችላል እንደ በአየር መቀየር ምክንያት በሱ በሱ ስብሰባ እናደርጋለን። እና ቢያንስ በሳምንት አንድ ጊዜ ግብርና ቢሮ ይሰበስባል ደስ የሚለው። ግብር ስለሌለው እርባታ ማርባት ኢትዮጵያ ውስጥ ምንም ግብር የለውም። እና መንግስት ነው ሰፖርት የሚያደርገው እንደዚህ አይነት ነገሮችን እኔ ሌላ ሀገራት ላይ ይደረግ አይደረግ አላውቅም። እና ሁሉ ነገር በነፃ ነው አገልግሎት የሚሰጠው። ክትባት በነፃ ነው። ሁሉን ነገር በነፃ ስለሆነ ስብሰባዎች ላይ ግዴታ መገኘትም አለብን። ምክንያቱም ምንም መንግስት ለእኛ ብሎ ነው ይሄን ነገር እያደረገ ያለው እና ከእኛ ግብር አይቀበልም። የክትባት አይቀበልም ሁሉን ነገር ሰፖርት የሚያደርገው ራሱ መንግስት ነው። በዚህ ምክንያት ብዙ ነገሮች ሲፈጠሩ ስብሰባ ይደረጋል። ለምሳሌ አዲስ በሽታ ከመጣ አዲስ የዝ ዝርያ ከመጣ የደሮ ዝርያ። ያው ስለ ዋጋ ስለ እንቁላል ዋጋም ስ ሊሆን ይችላል ስለመኖ ዋጋ የመሳሰሉትን ለማውራት ቢያንስ በሳምንት አንድ ጊዜ ስብሰባ ይደረጋል። ብዙ ጊዜ ያው ሰኞ ሊሆን ይችላል እሁድ ሊሆን ይችላል አይ እሱ አይታወቅም። ምክንያቱም መንግስት በዚህ ሰዓት ተሰብስቡ ካለ ነው የምንሰበሰበው እንጂ ቋሚ የሆነ የሰብሰባ ጊዜ የለም። እሱ ምክንያቱ ያው ለኛ ጥቅም ሲባል ነው። በጣም ስራ ስለሚበዛብን ብዙ ጊዜ ገበያ በሌለ ሰዓት ነው የሚያደርገው። እሱ ደግሞ እሁድ ነው ብዙ ጊዜ የሚያደርገው እሁድ ነው። እና ብዙ እሁድ ስብሰባ እናደርጋለን እሁድ እሁድ በሳምንት አንድ ጊዜ ማለት ነው። እሱ ያው አለም በግብርና ዘርፍ እንዴት እየሄደች ነው? እኛስ እንዴት እየሄድን ነው የሚለውን እንነጋገራለን። ከዛ ውጪ አዳዲስ ማለት ጥሩ ነገሮች ሲገኙ እነሱን ሼር እንደራረጋለን በስብሰባ አማካኝነት። አንዳንድ ጊዜ ደግሞ ወደ አፈጻጸምም እንገባለን። እና በሳምንት አንድ ጊዜ መንግስት ግብርና ቢሮዎችም ስብሰባ እንድናደርግ ያደርጉናል እና በሳምንት ጊዜ እናሰእንሰባሰባለን

አዎ መተግበሬዎችን አወርዳለሁ ብዙ ጊዜ እጠቀማለሁ ምክንያቱም አስፈላጊ ናቸው። እያንዳንዱን ነገሮች የምትጠቀመው በመተበሪያዎች ነው ለምሳሌ ከተራውና ከትንሹ ብጠቅስ እስከ ቴሌግራም ፌስቡክ እና የመሳሰሉትን መረጃ ለማግኘት ግዴታ መተግበሪያዎቹ መጥተህ እንትን ማለት መጠቀም አለብኝ። እና መረጃ ሀገራችን ትንሽ መረጃ ለማግኘት ከባድ ስለሆነ በእነዚህ እነዛ መረጃ ለማግኘት መተግበራዎችን ማውረድ አለብኝ ሲቀጥል ደግሞ የስራ መተግበሪዎች አሉ በጣም ብዙ አይነት የስራ መተግበሪዎች አሉ። ስራን ለመስራት ኦንላይን ማንኛውም በአፖች በጣም ብዙ አፖች አሉ አላይን ቢዝነስ ለመስራት እነሱን መተግበሪያዎችን ማውረድ አለብኝ። ይሄን እንደገና ደግሞ ዋሌት እና የመሳሰሉትን ዋሌት ማንኛውም አይነት ዋሌቶች በጣም ብዙ አይነት ዋሌቶች አሉ። እነሱን ዋሌቶች ማውረድ እና መተግበሪያዎች ማውረድ አለብኝ ግዴታ ነው። ስራ እስከሰራው ጊዜ ድረስ ምንድነው? ስራ እስከሰራው ድረስ መተግበሪያዎችን ማውረድ ዋሌት መተግበሪያዎችን ማውረድ አስፈላጊ ነው። ሌላኛውና የመዳረሻው ደግሞ ቤት ውስጥ ሆኜ የማንኛውንም ክፍያ ለመክፈል ለመክፈል የሚጠቅሙ አካውንት ሊሆን ይችላል። የባንክ አካውንት ሊሆን ይችላል። የውሃ የመብራት የመሳሰሉትን እንደዚሁ የዋይፋይ የመስመር የብዙ ነገሮችን ለመክፈል መተግበሬዎችን መጠቀም አለብኝና በዚህ በዚህ ምክንያት መተግበሪያዎችን አወርዳለሁ። ስልኬ ላይ በጣም ብዙ መተግበር አለ በጣም ብዙ ስፔስ እስኪሞላ ድረስ ማለት ነው። በጣም ብዙ መተግበሪያዎች ሞልተውታል። ግን አስፈላጊ ስለሆኑ አንዳንድ ጊዜ የ ስቶሬጁ ስለሞላ ስልኬ ላይ ማለት ነው። አላስፈላጊ የሆኑትን እየደለትኩ አስፈላጊ የሆኑ መተግበሪያዎችን አወርዳለሁ። እና በየቀኑ ማለት ይቻላል መተግበሪያዎቹን የማወርደው ምክንያቱም የተለያዩ ስራዎችን ኦንላይን ላይ ስለምሞክር። አብዛኞቹ ደግሞ ምንድነው አፕሊኬሽኖች ናቸው። አብዛኞቹ እና በዚህ ምክንያት ብዙ አይነት መተግበሪያዎች ማውረድ እገደዳለሁ። እና ስልክ ውስጥ የድሮ የድሮ የድሮ ጀምሮ አሁን ላይ ያሉት በሙሉ በጣም ብዙ ናቸው በቁጥር ራሱ አላውቃቸውም መአት ናቸው። በዚህ ምክንያት እንደውም ስልኬ ስፔሱን ሞልቶ መተግበሪያዎቹ በዝተውበት ማውርዶ መተግበሪያ በዝተውበት። ስፔሱም ሞልቶ አሁን ይሄ ጋላሬ መተግበር ጋላሪ የመሳሰሉት ሚሲዮጆች ምናምን ስለማያስፈልጉኝ እነሱ እነሱን እያጠፋሁ ነው ያለሁት እና መተግበራዎች አስፈላጊ ናቸው። በጣም ብዙ ጥቅም ያላቸው ፕላይ ስቶር ላይ በጣም ብዙ ጥቅም ያላቸው አፕ ስቶር ላይም እንደዛው ዋይፋይ ያለውን አፕ ስቶር መሰለኝ የሚጠቀመው። ማነው? እንትን አይፎን ያለውን አፕ ስቶር የሚጠቀመው ግን በጣም ብዙ ጠቃሚ መተግበሪዎች አሉ እኛ ያልገባን እኛ ያላወቅናቸው ግን በጣም የሚገራርሙ እንዳሉ ይገባኛል። ምክንያቱም ስልኬ ላይ ካሉ መተግበሪያዎች አንፃር ስቲል ዳታ በነፃ መጠቀም የሚያስችሉ መተግበሪያዎች አሉ። በጣም ብዙ አይነት መተግበሎች አሉና መተግበሪያዎችን ማውረድ እወዳለሁ። ጥሩ ነው መተግበሪያዎችን ማውረድ እና በየጊዜው ነው የማወርደው ስፔሴን ሞልቷል አሁን የስልኬ ስፔስ ምን ማድረግ እንዳለብኝ አላውኩም። ሌላ ስልክ መግዛት ይኖርብኛል ይመስለኛል። ምክንያቱም መተግበሪያዎቹ በጣም ብዙ ናቸው። ብዙ ቦታ ይይዛሉ እኔ ደግሞ ያለኝን ቦታ ሃያ አራት ጂቢ ነው። ሃያ አራት ጂቢ ደግሞ ቶሎ ቶሎ ነው የሞላው። እና እንደውም የራሴን ፎቶዎችን እና ቪዲዮዎችን እያጠፋሁ እገኛለሁ መተግበሪያዎችን ለማውረድ ስል ምክንያቱም መተግበሪያዎቹ የው ስራ ናቸው ገንዘብ ያመጣሉ። ጠቃሚ ናቸው ስለዚህ ጠቃሚ መተግበሪያዎችን እንትን ለማለት ስል እኔ የቆዩ ፎቶዎችንና የመሳሰሉቱን እደልታለሁ። እና የብዙ አይነት ከግብርና እስከ ዘመናዊ ነገሮች መተግበሪያዎች አሉ። ለምሳሌ አሁን ዶሮዎቼን እኔ እንክብካቤ የምሰጠው በመተግበር አይነት እንትን ነው። ሁኔታ ስለሆነ እያንዳንዱን እንቅስቃሴ መተግበሪያ አውርጄ ነው የምጠቀመው እና

ከቤቴ ስራ ቦታ በጣም ብዙ ርቀት ያለው ነው። ብዙ ሰዓት ይፈጅብኛል ያው ሳይክል ስለምጠቀም ነው። ረጅም ሰዓት ይፈጀብኛል። እና ማለት አንዳንድ ጊዜ ታክሲ ሲሆን እንደገና ደግሞ ሳይክል ሲሆን እንደገና በእግሬ ሲሆን የተለያየ ርቀት ነው ያለው ምክንያቱም አጭር መንገድ እጠቀማለሁ ሳይክል ሲሆን አጭር መንገድ እጠቀማለሁ ልክ ማለት ሳይክል የሚያሳልፍ መንገድ ማለት ነው። ታክሲ ሲሆን ግን ረጅም መንገድ ነው የምጠቀመው ምክንያቱም ታክሲ አያሳልፍም። በአጭር መንገድ እና እንደገና በእግሬ ስንቀሳቀስ ደግሞ ከሳይክሉም ያጠረ በጣም ትንሽ ርቀት ያለው ነው። ምክንያቱም መንገድ በደንብ የተሰራለት አይደለም ቋሚ ቀጥ ያለ መንገድ አይደለምና። በተለያየ ስጉዝ ርቀቱ የተለያየ ነው። ቅርቡ የሚሆነው ያው መንገዱ በጣም ለመኪና ሚመች ቢሆን ኖሮ ወይ ደግሞ ለሳይክል የሚመች ቢሆን ኖሮ የሚመቸው በእግሬ የምመጣበት ርቀት ነው ውስጥ ለውስጥ ነው። ከስራ ወደ ወደ ቤት የምንቀሳቀሰው እና ቀጥታ ቤቶችን ምኑን እንትን ብዬ ከሆነ በጣም ትንሽ ርቀት ነው ያለው። አንድ ፌርማታ ይርቃል ወይ ደግሞ ኪሎ ሜትር ይርቃል ግማሽ ኪሎ ሜትር ይርቃል። ምክንያቱም ቤታችን ወጣ ያለ ስለሆነ ወይ አንድ ኪሎ ሜትር ይርቃል ይመስለኛል አንድ ኪሎ ሜትር ይርቃል። ከዛ ግን ማለት ትክክለኛ እንትኑን አላውቀውም ለክቼው አላውቀውም ወይ ደግሞ እንትን ብዬ አስልቼው አላውቅም። ግን እስከ አንድ ኪሎ ሜትር ይሆናል ብዬ አስባለሁ። ይሄን ኪሎ ሜትር ነው ቅርብ ነው በጣም ቅርብ ነው። እና ከቤቴ ስራ ይሄን ያክል ይርቃል። እና በሁለት አይነት ስራ ነው ያለው በርግጥ ይሄ ኖርማን ከተማ አካባቢ የምሰራቸው ዲዛይን የማደርጋቸው ስራዎች አሉ። ዲዛይነር ነኝ እና ዲዛይን ሳደርግ የምሰራቸው ስራዎች። ስራ አንድ ኪሎ ሜትር ያክል ይርቃል። ከዛ ውጪ ደግሞ በእርግጥ ሰራተኛ አለኝ ግን ማድለቢያ አለኝ የዶሮ ማድለሚያ እሱን ደግሞ ለመጠቀም ምን ያክል ሰዓት ይፈጃል? ምን ያክል ርቀት አለው ማለት ነው ከቤቱ እሱ እስከ ስድስት ኪሎ ሜትር ይርቃል ሩቅ ነው። ሳይክል ነው ከሁለቱም የምጠቀመው አንዱ ስራ ቦታዬ። አንዱ ስራ ቦታዬ አንድ ኪሎ ሜትር ይርቃል አንደኛው ስራ ቦታዬ ደግሞ ስድስት ኪሎ ሜትር ይርቃል እና እንደዛ አድርጌ ነው የምትጠቀመው። የቤቴ ከቤቴ ስራ ይሄን ያክል ርቀት አለው ብዬ ነው የማስበው። በርግጥ እኔ አሁን ወደ ስራ ቦታ ብዙ ጊዜ ወክ አድርጌ ነው የምሄደው እና። ታክሲ ከተጠቀምኩ እንግዲህ አንድ ኪሎ ሜትር ብያለሁ ታክሲ ካልተጠቀምኩ ግን ቀጥታ ውስጥ ለውስጥ የሚሄድ የሚሄዳቸው መንገዶች አሉ። በሱ ከሄድኩኝ ግን በጣም ቅርብ ነው መኪና በዛ መሄድ ቢችል ኖሮ በጣም ቅርብ ነው ግማሽ ኪሎ ሜትር ሊሆን ሁሉ ይችላል። ምክንያቱም ታክሲ በጣም ዙሮ ነው የሚሄደው በዛ የተከለከለ ስለሆነ መኪና የተከለከለ ስለሆነ ነው እንጂ ከስራ ቤት በታክሲ ረጅም ሰዓት ስለሚፈጅብኝ ነው። ለዛ ነው እና ያው ዙሮ ቅርብ ነው። ይሄኛው ማድልብያው ቦታ ግን በጣም ሩቅ ነው ወጣ ገባ ያለበት ነው ምናምን። እና ይኸው በርቀት ስድስት ኪሎ ሜትር በላይ ነው የሚሆነው ያው ስድስት ኪሎ ሜትር በአማካኝ ይዤው ነው። ስድስት ኪሎ ሜትር ከዚህ ከቤቴ ዶሮ ቦታ ስድስት ኪሎ ሜትር ይፈጃል ብዬ አስባለሁ።

ከስራ በኋላ በጣም ብዙ አይነት ስራ ነው የምሰራው የተለያዩ ስራዎች ነው የምሰራው የመጀመሪያውና ትልቁ ከስራ ተመልሼ የማደርገው ስፖርት መስራት ነው። ምክንያቱም እኔ ቀጫጫ ነኝ በቁመቴ ቁመቴ አጭር ነው ሰውነቴ ቀጫጫነውና በጣም ነው። ሰው ጋር እንትን የሚለኝ ማለት እንደ ውጩ አለም ቀጫጫነት የሚደገፍ አይደለም እዚህ አካባቢ እና የድህነት ወይ ደግሞ የበሽታ ምልክት ነው የሚደረገው እና። ውፍረት ለመጨመር ነው ማለት በስፖርታዊ በጤንነት መንገድ ወፍረት ለመጨመር ነውና ሀሳቤ። እንትን እሰራለሁ ስፖርት እሰራለሁ ከምግብ በኋላ ደግሞ የሚያወፍር ስፖርት እሰራለሁ። ስፖርት ረጅም ሰዓት ነው የምሰራው ቢያንስ ለሁለት ሰዓት ያክል ስፖርት እሰራለሁ። ከስራ መልስ ማለት ነው ከዛ በኋላ ሻወር ወደ መውሰድ ነው የሚሆነው። ምክንያቱም ሀገሩ ራሱ ሞቃታማ ስለሆነ ሞቃታማ ሀገር ደግሞ ላብ ይኖራል ከስፖርት ጋር ደግሞ በጣም ከባድ ነው። አሁን ሙቀት የሚጨምርበት ሰዓት ነው በተለይ እና ይኸው ሻወር ያስፈልጋል። ሻወር ከወሰድኩ በኋላ ልብሴን ቀይሬ ቀጥታ ወደ ምግብ መስራት ነው እራትም እራትም ቁርስም ለጠዋት ቁርስ ለአሁን እራትም የሚሆነው። እሰራለሁ እና እራት እሰራለሁ ከዛ በኋላ ምንድነው የተለያዩ ኦንላይን ማህበረሚዲያ ያሉ ነገሮችን ለዜናም የመሳሰሉት ነገሮች ቸክ ማድረግ ነው። ከዛ ቸክ ካደረኩ በኋላ እራቴን እበላና ወራት የተበላበትን ምንም ነገር አጣጥበን ይተጣጠባል ምናምን ይዘገጃጃል። ከዛ መጨረሻ ምንድነው? የዋልኩባቸውን ልብሶች አሁን ላውንደሪ አስገብቼ ማጠብ ነው። ከታጠቡ በኋላ የወንድም ማድረጊያ ማሸነፍት አስከብቼ ወደ ምኝታ ነው የምሄደው። ብዙ ጊዜ አንዳንድ ጊዜ ደግሞ የተላኩልኝ መልእክቶች ሊኖሩ ይችላሉ የስራ አንዳንድ ኢሜሎች የተላኩ ሊኖሩ ስለሚችሉ እነሱን ቼክ አደርጋለሁ መልእክቶችን ካለ እመልሳለሁ ብዙ ጊዜ እንደዛ ነው የማደርገው። ግን ብዙ ጊዜ ከስራ በኋላ ጓደኞቼ ቤት እኔ ቤት ስለሚያድሩ ምንድነው ስንጫወት ነው የምናመሸው። በተለይ እሁድና ቅዳሜ ሲሆን ረጅም ሰዓት ለሊኔ ላይ ስንጫወት ነው የምናመሸው በነጋታው ስራ ስለማይኖር ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ጊዜ ከስራ ቦቴ የማድርባቸው ጊዜያቶች አሉ። ከስራ ሰዓት ውጪ ማለት ነው። እና እዛው ስሰራ የማድርበት ሰዓት አለ። እንደገና ደግሞ ቤት ውስጥ ፋሚሊ ጋር ከስራ ሰዓት በኋላ የቅዳሜና እሁድ ሲሆን ወደ ፋሚሊ ሄጄ የማድርባቸው ጊዜያቶች አሉ። በየሳምንቱ የተዘበራረቀን ቋሚ የሆነ የለም ግን ዋናና ቋሚ ነገሩ ምንድነው ስፖርት መስራት? ቋሚ የየእለት እለት ተግባሬ ነው። ከዛ ውጪ ግን ቤተሰብ ጋር ከሳምንት አንዴ ወይ ደግሞ ከሳምንት ሁለቴም ሊሆን ይችላል። ሄጄ የማድርባቸው ሰአቶች አሉ። ምክንያቱም እናቴ በየቦታው ነው መድረህ በተመቸው ሁሉ እና። ከዛ ውጪ ደግሞ ረጅም ስራዎች አሉ ማለት ከስንት አንዴ የሚሰሩ ብዙ ስራዎች አሉ። ትልልቅ ልብሶች ይታጠባሉ ቤት ማጽዳት አለ። ረጅም ሰዓት ምናምን እና በርግጥ ጠዋት ጠዋት ነው ቤት የማጸደው ግን አንዳንድ ጊዜ ከስራ ሰዓት በኋላ አጸዳለሁ ማታ ላይ። ከመተኛቴ በፊት እና ብዙ ጊዜ ስራ እኔ የምወደው ደስ የሚለኝም ከመተኛቴ በፊት መስራት ነው። ከስራ ሰዓት በኋላ ምክንያቱም ጠዋት መስራት አልወድም ስለሚደክመኝ ለስራ ከስራ ከተመለስኩ በኋላ ነው ብዙ ስራዎችን መስራት ደስ የሚለኝ። ምክንያቱም እተኛለሁ አርፋለሁ ለዛ ብዙ ስራዎችን ትልልቅ ስራዎችንም መስራት ደስ ይለኛል። አንዳንድ ጊዜ በሳምንት አንዳንድ ጊዜ ከስራ ሰዓት በኋላ እንደተመለስኩኝ ዶሮ ወጥ እሰራለሁ ወይ ዶሮ ወጥ የኢትዮጵያ ባህል በጣም ከባድ አሰራር ያለው ስራ ስለሆነ ረጅም ሰዓት ይፈጃልና። ከተመለስኩ እስከ ስድስት ሰዓት እስከ ምሽቱ ስድስት ሰዓት እና ከዛ በላይ ያው ስሰራ እቆያለሁ ማለት ነው። እኔ የተለያዩ ማህበራዊ ሚዲያ ነገሮችን ቼክ በማድረግ እኔም በመስራት ማለት ነው። አሳልፋለሁ እና ከስራ ሰዓት በኋላ በጣም ብዙ ስራ

ያው የፀሀይ ሞጣትን አያለሁ በጠዋት እነሳለሁ በጧት ተነስቼ ስፖርት እሰራለሁ ስፖርት ጧትና መስራት አስፈላጊ ነው ጠዋትና ማታ መስራት። እና በጠዋት እነሳለሁ ከስራ ቦታዬ ነው የማድረው ጠዋት ለኔ ላይ በመነሳት ስፖርት እሰራለሁ ከዛ ስፖርት ከሰራሁ በኋላ ፀሀይ ከመውጣቷ በፊት ለደረወጄ ምንድነው የማደርገው? ማድሌባ አለ ለመድሮች ምሳ ቁርስ ማለቴ ቁርስ እሰጣለሁ መኖ ማለት ነው። መኖና ውሃ እሰጣለሁ ከዛ ስጨርስ መልሼ ራሴን ወደ ፀሀይ ወደ መሞቅ ነው። ምክንያቱም ስራ ጨርሻለውህ። ወደ ሁለት ሺህ ዶሮ አለ ሁለት ሺህ ዶሮ ደግሞ ቶሎ ቶሎ ነው ያው በፕሮግራም ስለሆነ የምሰራው አስራ ሁለት ሰዓት ጀምሬ እስከ አንድ ሰዓት ባለው እጨርሳለሁ ሰጥቼ ማለት ነው። ብዙ ጊዜ ውሃ ጠዋት ስለማልሰጣቸው ምግብ ብቻ ሰጥቻቸው ነው የምወጣ ከዛ ቀጥታ የዘበኛ ቤት ወይ ደግሞ የኔ ማደሪያ ቤቴ ፀሀይን ፍልፊት ያሳያል በር የለውም። እና ፎቅ ስለሆነ በር የሌለው ፎቅ ስለሆነ ቀጥታ ነው ፀሀይ የምትገባው። ከዛ ቀጥታ የፀሀይ መውጣትን አያለሁ ብዙ ጊዜ። ከስራዬ ጋር ነው ፀሀይ ከመውጣቷ በፊት ከስራዬ ጋር ነው ውድድር የማደርገውና ልክ ፀሀይ ከመውጣቷ እንደወጣች እኔ ስራ መጨረስ ስላለብኝ እሷ ጋር ውድድር ይዤ ነው ምሰራው ስራ ማለት ነው። ምንም አይነት ውድድር ፀሀይ ከመውጣቷ በፊት ነው ለመስራት እና ለኔ ትልቅ ትርጉም አለው። ፀሀይ ከፀሀይ መውጣትን ማየት ማለት የው ስራዬን ጭርስ አድርጌ ስፖርቴን ሰርቼ ከዛ ለ ዶሮዎቼ መኖ ሰጥቼ መጨርስ አድርጌ ፀሀይ ስትወጣ መመልከት አለብኝ ይሄ የኔ ስትራቴጂ ነው። እና ኤኒ ታይም እንደዛ ነው ኑሮዬ ማለት ነው ሁሌ እመለከታለሁ። እኔ ከራሴ ጋር እና ከዛ ጋር ውድድር እያደረኩ ያለሁት እና የፀሀይ መውጣትን አያለሁ በጣም አያለሁ እርግጠኛ ነኝ አለም ላይ እንደኔ ተከታትሎ ፀሀይ መውጣት የሚያይ ያለ ሰው ሁሉ አይመስለኝም። ምክንያቱም እኔ ከራሴ ጋር ነው ውድድር ላይ ያለው ፀሀይ ከመውጣቷ በፊት እና እሱን መጨረስ አለብኝ ብዬ ነው። ማምነውና ፀሀይ ውጥት ስትል እኔ ቶሎ ቤት ከመኖራዬ ወይ ደግሞ የማድርበት ቦታ ክፍት ነው ወንበር የለውም ማነው በር የለውም ምንም አይነት በር የለውም ከፍት ፊት ለፊት ፀሀይ ትገባለች እና ከዛ ቁጭ ብዬ ፀሀይ እሞቃለሁ ማለት ነው። ፀሀይ መውጣትን መመልከትና ፀሀይ የጧት ፀሀይ መሞቅ እኛ ቤት የተለመደ ነገር ነው ከልጅነቴ ጀምሮ። ጧት ተነስቼ ከእንቅልፌ የሆነ ፀሀይ ሲወጣ የሚገባበት ቤት አለ በረንዳ አለ እዛ ሄደን ነው። የሰፈር ልጆች በሙሉ ተሰብስበን እስከ ሶስት ሰዓት ድረስ እና እስከ ሁለት ሰዓት እስከ ሶስት ሰዓት ድረስ እናሳልፋለን ከአንድ ሰዓት አካባቢው ጀምሮ ብዙ ጊዜ የኛ ተራራማ ከተማው ተራራማ ነው። ዳዳሩና ፀሀይ ቶሎ ወደ ከተማው አትገባም ምክንያቱም ተራራው ይጋርዳታልና። እና አርፍዳ ነው የምትታየው ወደ ከተማው ማለት ነው። አንድ ሰዓት አካባቢ ምናምን እና አንድ ሰዓት አካባቢ ፀሀይ ስትታይ ያው ሁላችንም ከልጅነት የጀመረው ማለት ነው። ልጅነቴ ላይ እንደዛ ነው ያሳለፍኩት። የፀሀይ መውጣትን ተጠባብቀን እዛ የምንገናኝበት ነው እና የፀሀይ መውጣት ለኔ በጣም ትርጉም አለው ልጅነቴን አስታውሰኛል። ትምህርት ቤት ከመሄዳችን በፊት። ወደ እረኝነት ከመሄዳችን በፊት ምንም አይነት ስራ ከመስራታችን በፊት ጠዋት አንድ ሰዓት እስከ ሶስት ሰዓት ባሉት ሰአቶች ምንድነው? ፀሀይ መውጣቷን ጠብቀን እንሞቃለን ፀሀይ መውጣቷን እናያለን ስብስብ እንላለን የሰፈሩ ልጆች እና እኔም አንዷ ነኝ የነበርኩት እና። ከዛ ተጽዕኖ አሁን ላይ ከስራዬ ጋር ነው ውድድር የማደርገው የፀሀይ መውጣት አለመውጣቷን እና ፀሀይ ከመውጣቷ በፊት እኔ ስራ ጨርሼ ስትወጣ እኔም እንደ ልጅነቴ እንደማደርገው መሞቅ አለብኝ። እና ፀሀይ እዛ ምክንያት የፀሀይ መውጣትን እከታተላለሁ አያለሁ።

እኛ ቤት የምንወደው ነገር በጣም ብዙ አይነት ምግብ ነው የሚሰራው ምክንያቱም ያው ትንሽ ሀፍታም ናቸው ቤተሰቦቼ ሀፍታም ናቸው ገንዘብ አላቸው እንደገና ደግሞ ገበሬ ናቸው አርሶ አደር ናቸው ብዙ ነገር ያመርታሉ። ስለዚህ ምን ምንመገበው ነገር ብዙ ስለሆነ ደግሞ ከልጅነት ጀምሮ ሚበላ ነገር አብዛኛውን ሚወደድ ነገር ነው ግን እኛ አካባቢ በጣም በጣም ሚመረት ነገር ምንድነው ድንች ነው። ድንች በጣም ስለመኖድ ድንች በጣም ምበለው ምግብ ምመገበው ምግብ ነው። እና ከምወደው አንደኛ ነው አሁን ድንች በጣም በብዙ መንገድ ነው ምወደው ብዙ አይነት ምግብ እወዳለሁ። ግን ይሄ አትክልት ነገር የሆነ ቅባታማ ያልሆኑ ምግቦች የበለጠ ለኔ ትኩረት ምንድነው እንትን ምቾት ይሰጡኛል። የመጀመሪያው እና ዋናው ከልጅነቴ ጀምሮ ስበላው የኖርኩት ያ ያሳደገኝ ማለት ነው ድንች ነው። ድንች ስለምናመርት ድንች ነው የበላሁት እኔ ከልጅነት ጀምሮና ድንች በብዙ አይነት መንገድ ነው እኛ አካባቢ የሚሰራው። ፋስት ፉድወች ላይ ድንች በጣም የተለመደ ነገር ነው። ድንች በእንቁላል በጣም ነው የሚሰራው ድንች በሩዝ በጣም ይሰራል እንደገና ደግሞ ብቻውን ተቀቅሎ በተልባ ይበላል በሽሮ ይበላል በጨው ይበላል። በብዙ አይነት ተቀቅሎ ይበላል ከዛ ደግሞ ወጥ ቀይ ወጥ ይሰራል። ከዛ ደግሞ በካሮት አልጫ በካሮት እና በጥቅል ጎመን ድንች ይሰራል። ከዛ በሀበሻ ጎመን ድንች ይሰራል። በተልባ ብዙ ነገር በተልባ ሁሉ ይሰራልና በብዙ መንገድ ነው ድንች የበለው ያደግኩት እየተቀያየረ ማለት ነው። እና በዛ ምክንያት ድንች በጣም በጣም የምወደው ምግብ ነው። ከልጅነቴ ጀምሮ ስንት ስላለኝ ማለት ነው። ከዛ አትክልት የሆኑትን ማንኛውም ነገር እወዳለሁ ጎመን እወዳለሁ ቲማቲን ኮብት ሰላጣ የመሳሰሉትን አትክልት ነገሮች እወዳለሁ። ከዛ ውጪ ደግሞ እነዚህ ድፍን ምስር ብዙ ጊዜ ድፍን ምስር እወዳለሁ አልጫ ድፍን ምስር። አልጫ ክክ በቃ ይሄ የኢትዮጵያ ባህላዊ ምግቦች በየአይነት የሚባሉት አይነት የጾም ምግቦች ማለት ነው ወይ የጾም ቡፌ የሚባሉት አብዛኞቹን በጣም ነው የምወዳቸው። ለኔ ትልቅ ትርጉም አለኝ ከዛ ደግሞ ዋናውና ትልቁ ያው ከምግብ አንዱ ቃሪያ ስንግ ነው የሚባለው። እኔ ምግብ ሲዘራኝ ብዙ ጊዜ ምግብ ሃፒታይቴ ሲጠፋ ምበለውና ሃፒታይቴ የሚመልስልኝ ምግብ እንድበላ ሚያደርገኝ እሱ ነው ስንግ ይባላል። ያው ቃሪያ ቃሪያው ተሰንጥቆ ከቃሪያው ውስጥ ያለው ፍሬ ወጥቶ ከዛ የተቁላላ በቲማቲም እና በሽንኩርት እና በቅመሞች ጨው በዛ ያለበት ማለት ነው። የተቁላላ ቁሌት ወደ እዛ ወደ ተሰነጠቀው እንትን ገብቶ ቃራ ገብቶ የሚበላው። ከማንኛውም ምግብ ከምጠላው ምግብ ጋር ቢሆን እበለዋለሁ እሱ ካለ የጠላሁት የዘጋኝ ምግብ ቢኖር ራሱ ስንግ ካለ ይበላኛል። እና ስንግ በጣም ምርጥ ቃሪያ ቃሪያ በቃ ሃፒታይትን እንትን ይላል እና ማንኛውንም ሃፒታይት የተዘጋበት የምግብ ፍላጎት የሌለው ሰው ይመልስለታል። እና እኔ ቃሪያ በጣም የምወደው ነው። ከዛ ደግሞ ቁርጥ ቲማቲ ቁርጥ ቲማቲ ሎሚ አቮካዶና ሰላጣ ያለው ነገር በጣም ነው ደስ የሚለኝ። እኔ አቮካዶ በወጣወጥ በወጥ ነገር ስመገብ እኔ በጣም ነው ደስ ሚለኝ ማለት። ሰው እንደዚህ ነገር ላይደረግ ይችላል ፍራፍሬ ከምግብ ጋር ላይቀላቅል ይችላል። ግን እኔ ፍራ አቮካዶን በማንኛውም ወጥ ስበላው በጣም ነው የሚጣፍጠኝና የሰው ምግቦችን እኔ በጣም የምወዳቸው ናቸው። ከዛ ውጪ ትልቁና ዋናው እኔ በጣም ደካማ ጎኔ ክትፎ ነው። ክትፎ በጣም የምወደው ነው ከኢትዮጵያ ምግብ ክትፎ። በጣም የኔ ስስ ጎን ነውና በጣም የምወደው ኢቭን ሆዴ የሞላ ራሱ አፌ አይሰለችምና ክትፉ ለኔ አንደኛ ምግብ ነው። እና ከዛ ፒዛ ሁለተኛው ቺዝ የበዛበት ፒዛ በጣም በጣም በጣም ነው የምወደው ፒዛ። በጣም ቆንጆ

ቅጽል ስም አለኝ አዎ አብዛኛው ኢትዮጵያዊ ቅጽል ስም አለው እኔም እንደ ሁሉም ሰው ቅጽል ስም አለኝ። ብዙ ጊዜ በጣም ቀጫጫ ቀይ ቀይ ነጭና ቀጫጫ ሰው ስለሆንኩኝ። እንደገና አጭር ሰው ስለሆንኩኝ በዚህ አማክለው ስም ያወጡልኝ እና ይኸው አስቀያሚ ሊመስል ይችላል። ግን ይሄ እኛ ቤት የኔ መጠሪያ ስለሆነ አስቀያሚ ሊሆን አይችልም። እና የቅጽል ስም አለኝ በጣም ብዙ አይነት የቅጽል ስም አለኝ። ግን ዋናውና ቤት ውስጥ መጠራበት አይጥ ነው አይጥነው መጠሪያዬ። እንትን ነገሩ እኮ አሁን አይጥ አይባልም ማለት አይጥ አይባልም ስል ስሟ መጠራት የለበትም። እኛ አሁን እናቴ ብትሰማ አይጥ ስል ብትሰማ ማለት ነው በጣም የምትቆጠው ግን። ወንድሞቼ እንዳለ የሰፈር ሰው እሚጠራኝ አይጥ ብሎ ነው አንቺ አይጢት ምናምን ብሎ ነው የሚጠራኝ ምክንያቱም በጣም ቀጫጫ ነኝ። ከቤታችን ታናሽ ወንድሜ በጣም ነው የሚበልጠኝ የታናሼም ታናሽ በጣም ነው ረጅም እና እኔ አጭር እና ቀጭን ልጅ ስለሆንኩኝ። ታናሾቼ ሁሉ በልጠውኝ ምናምን ታላቆቼን መስለዋል እኔ ትንሽ ስለሆንኩኝ የሰፈሩ ሰው በሙሉ ነጭ ስለሆንኩኝ። ነጭ እንደገና ደግሞ ቀጫጫም አያ ትንሽም ስለሆንኩኝ አይጥ ነው የሚሉኝ ሳይዜን ለመናገር ስለፈለጉ ነው። እና አይጥ እባላለሁ። ብዙ ጊዜ ከዛ ውጪ ደግሞ ሜዞ ይሉኛል ሜዞ እሚሉቡኝ ምክንያት ደግሞ ሳንቲሞች አሉ ብዙ አይነት ሳንቲሞች። ከአስር አምስት ምናምን እና ሜዞ የምትባለው ሳንቲም ሃያ አምስት ሳንቲም ናት። ሃያ አምስት ሳንቲም ከፍ ያለ ቁጥር ቢኖራትም ግን ሳይዟ አሰራራቸው ከአስር ሳንቲም ያነሰች ነው። ከኢትዮጵያ ከአስር ሳንቲም ያነሰች ስለሆነች። እና ወርቃማ ነገር ነች ብቻ ከከለሬ አንፃር እና ከሳይዜ አንፃር ነው እሷንም በሱ ሚይዞ የሚሉኝ። እና ብዙ ጊዜ አንቺ አይጥ እና ሜዞ ሜዞ ነው የሚሉኝ። ከዛ ውጪ ሚጢት ይሉኛል ሚጣ ሚጢት ማለት ሚጣ የህፃን ልጅ አጠራር ነው። እና ህፃን ልጅ ማለት እማይታወቅ አሁን እዛ መንገድ ላይ ሲገኝ ምናምን ሚጣ ነው እሚባለው። እና በዛ ምክንያት እኔ ደግሞ እንደ ሁሌ ህፃን የህፃን ፊት ነው ያለኝ የህፃን ስጋው። እሚሉኝ በዛ ምክንያት የሚጣ ነው የሚሉኝ። እና ቤት ውስጥ በጣም ብዙ እንትን አለ። ቅጽል ስም አለ ያው አብዛኛው ስድብ ስለሆነ እዚህ ይደብረኛል ለመናገር ራሱ ያሳፍረኛል። እየሰደቡኝ ዞሮ የታላቅ ወንድሞቼ ስድብ ነው አብዛኛውን የኔ ቅጽል ስም ታላቅ ወንድሞቼና። ጎረቤት ምናምን ታናሾችም አሁን አድገው በልጠውኝ መማታት ስለሚችሉ እኔን እሚሳደቡበት መንገድ ነው። እና እዚህ መናገር ይደብረኛል ምክንያቱም እነሱ ራሱ ሲጠሩኝ በጣም ነው እሚደብረኝ። አንዳንዶቹን እንትኖች እና ብዙ ቅጽል ስም አለኝ ግን እዚህ ላይ መናገር አልችልም። በጣም አሳፋሪ ነው ለኔ ያሳፍረኛል ይደብረኛል ያናድደኛል እነሱ ሲጠሩኝ ያናድደኛል። በተለይ ደግሞ ስሜን እማያውቁ ሰዎች ቤት ሲመጡ ጓደኞቼ ሲመጡ ምናምን እሚያዋርዱኝ ነገር አለ። በቃ በስሜ እየጠሩ በቅጽል ስሜ እየጠሩ በጣም ነው የሚያናድዱኝ። እና እናደድበታለሁ። በቅጽል ስሜ በአብዛኛው የቅጽል ስሜ ስድብ ነው በቃ ከቤታቸው እኔ በጣም ነጭ ስለሆንኩኝ ደሎሄዬ። ጥቁሮች ጥቁር ማለት የአፍሪካዊ ከለር ነው የኔ ደግሞ በጣም ነጭ አይነት ከለር ስለሆነ። በዛ ምክንያት በጣም ነው እሚሰድቡኝ እንደገና ቀጫጫ ነኝ ከቤቱ ቀጫጫ አጭር ስለሆንኩ ብቻ ብዙ በብዙ በብዙ ነገር። እሚያስጠና ስድብ ቅጽል ነው ያለኝ የስድብ እሚመስል ቅጽል ዙሮ ስድብ ነው። ስድቡ ተደጋግሞ ሲጠራ ወደ ቅጽል ስም ተቀይሮ ነው። እንጂ ስድብ የነበረ ነው ታላቆቼ ናቸው መማታት አልችልም። አሁን ደግሞ ታናሾቼም በዛ ስም ነው እሚጠሩኝ ምክንያቱም አድገዋል ከእኔ በልጠውኛል። ስለበለጡኝ እና ስላደጉ እነሱን መማታት አልችንም። መቆጣት አልችልም ስለዚህ እነሱም እሚጠሩኝ በስድብ መልክ ነውና በጣም ብዙ ጊዜ ያሸማቅቀኛል። እዚህ ላይ መጥራት አልችልም። አሁን አይጥ በጣም አሸማቃቂ ነው ግን አይጥ አሸማቃቂ ቢሆንም። ይሻላል ከሌላው አንፃር እናንተ ስለማታውቁት ነው እንጂ ከሌላው አንፃር አይጥ እሚል ቅጽል ስም ይሻላል። እና አይጢት ነው እምባለው

የምወደው ሬስቶራንት እዚህ ባህርዳር ነው የሚገኘው አብዛኛውን ባህር ዳር እምወዳቸው አሉ እንደገና ጎንደርም ደስ የሚል አይቻለሁ ለስራ ሄጄ። ግን ባህር ዳር በጣም ምርጥ ምርጥ እንትኖች አሉ። ሬስቶራንቶች አሉ ደስ የሚል። ደስ የሚለው የባህርዳር ሬስቶራንት ምንድነው? በጣም ርካሽ ምግባቸው ርካሽ ነው። በጣም ንጹህ ነው። እንደገና የአትክልት ነገር የሚበዛበት ፍሬሽ አትክልት የሚበዛበት ምግብ የሚበዛበት ነው። እና ምወደው ሬስቶራንት ዩንሰን ጎን አንድ ሬስቶራንት ነበረ። አሁን ላይ ምን እንደሆነ አላውቅም። ቤት መዋል ስለጀመርኩ ግን ዩንሰን ጎን አንድ ምርጥ እንትን ነበረ ሬስቶራንት ነበር ስሙ ጠፍቶብኝ ነው። እና ቡፌያቸው የጾም ቡፌያቸው በጣም የሚገርም ነው። በመቶ ብር ነው ብፌው በመቶ ብር ሆኖ ግን ማን ማለት ብዙ ምግብ ማንሳት ይቻላል እስኪጠገብ ድረስ ማለት ነው። እና የፈለጉትን ምግብ ብዙ አይነት አለ። አብዛኛውን እንትን ናቸው አትክልት ናቸው አትክልት ደግሞ በጣም ጥሩ ነው ደስ ይላል። እና በየአይነት የሚበዛበት ቤት ነው እና እሱን ሬስቶራንት እወደዋለሁ። አብዛኞቹን እወዳቸዋለሁ ያው ያኔ ማለት ከቅርብ ጊዜ በፊት ገንዘብ በጣም ብዙ ገንዘብ ነበረኝ። እና አዳዲስ ቤቶች ሲከፈቱ እዞር ነበር እና ስዞር እማገኛቸው ቤቶች በጣም ብዙ ናቸው። በጣም ብዙ ናቸው ያው የየራሳቸው እያንዳንዱ ኳሊቲ አላቸው የራሳቸው የሆነ ልዩ ነገር አላቸው። እና እያንዳንዱን እወዳቸዋለሁ ግን አሁን የገብርኤል እንትን አለ የገብርኤል የራሱ ማነው ሚባለው እዚህ ገጠር መንገድ ነው። ያለው እና እሱ ክብራን ገብርኤል ይባላል። ሎጂ ሬስቶራንት ነው ሎጂ አላውቅም ግን እሱ በጣም ምርጥ ቤት አለ። ከዛ እዚህ እኛ ሰፈር ምርጥ ምርጥ ሬስቶራንቶች አሁን በቅርብ የተከፈቱ አሉ። ለበአል የተከፈቱ የነበሩ በጣም ምርጥ ምርጥ ኳሊቲ ያላቸው ሬስቶራንቶች ተከፍተዋል። እና ብዙ አይነት ሬስቶራንት አለ። እና አንዱ እና ዋናው ማቀው አዩንሰን ጎን ያለው ምርጥ ቡፌ አላቸው። እንደገና እኛ ሰፈር ዮናስ ሚባል አለ እሱ ደግሞ ምንድነው? ምርጥ የፍስክ ነገሮችን ይሸጣል ቁርጦቹ ስጋው ምርጥ ነው። ያው እዚህ አካባቢ ስጋ ነው ብዙ ጊዜ ሚበላው እና ስጋው ጥ ሸክላቸው ምናምን በጣም ሚገርም ነው። ከዛ ደግሞ አንድ ከሱ ፊለፊትም እንደዚሁ በቂቤ ማለት ብዙ ጊዜ ዘይ ዘይት ነው ሰው ሚጠቀመው ግን በቂቤ ነው እሱ ደግሞ ሚጠቀመው። ከሚሰራቸው ምግቦችን እና በጣም እሚገራርሙ ሬስቶራንቶች አሉ እዚህ ባህር ዳር። ምክንያቱም ብዙ ብዙ ብዙ ዲያስፖራዎች አሉ ብዙ ቱሪስቶች አሉ። በጣም ብዙ ሰው ይኖራል ብዙ ባለሃብት እዚህ ይኖራል እና በዛ ምክንያት ሰው በጣም ይመገባል። ሙቀት ስለሆነ ይጠጣል ይበላል ምንም አይነት ኑሮ ቢጨምር ተመጋቢ ነው እና በጣም ብዙ ሬስቶራንቶች ናቸው። ሚከፈቱት በ ሚከፍቷቸው ደግሞ ብዙዎቹን ዲያስፖራዎች ናቸው ከፋቾቹ ማለት ነው። ውጭ ስራ ይሰራሉ እዚህ ምግብ ሰው ስለሚበላ ሬስቶራንት ይከፍታሉ ማለት ነው። እና ተጠቃሚ አለ በጣም የሆነ በቀን በጣም ብዙ በሬ ነው ሽጠው ሚዉሉት። በሬ ማለት ሙክት በሬ በሬ ምንድነው? ሰንጋ እሱን ነው እና እኔ ሁሉንም ሬስቶራንቶች እወዳቸዋለሁ። የቀመስኩባቸውን ማለት ነው ያልቀመስኩባቸውን ምንም ብዬ ልወዳቸው አልችልም። ግን አዳዲስ በጣም አሁን እኔ ቤት መዋል ከጀመርኩ በኋላ የተከፈቱ ሳልፍ እማያቸው ደስ የሚሉ ሬስቶራንቶች አሉ። እኔ ምወደው ግን ያ የጾም እንትን እሚሸጥበትን ነው የጾም ምገብ ሚሸጥበትን ቡፌ እሱን በጣም ነው ምወደው። ምግባቸው ይጣፍጣል። ከዛ ደግሞ ፒያሳ ሬስቶራንት ሚባል አለ እንደዚሁ ጊዮርጊስ አካባቢ ነው። ፒያሳ ሬስቶራንት በጣም ሚገርም ሬስቶራንት ነው። የድሮ እና የእናቶችን ምግብ ይሸጣል ድርቆሽ ይሸጣል። የሀበሻ ጎመን ይሸጣል ምናምን እና ፒያሳ ሬስቶራንትም ለኔ አንደኛ የጾም

ትምህርት ቤት በጣም የምወደው ትምህርት ስነ ጥበብ ነበረ ከዛ ወደ አርት ተቀየረ። ስነ ጥበብ በጣም የምወደው ትምህርት ነበረ። ምክንያቱም ማስተማሪዬ በጣም ነበር። ከአንደኛ እስከ ስድስተኛ ክፍል ያስተማረን አስተማሪ አንድ አይነት ፊልድ ነው ማለት እሱ ራሱ ከፍ ከፍ እያለ ነው ያስተማረን እና። በጣም ነው የምወደው ብዙ ስነ ጥበብ የእጅ ጥበቦችን። እንድማር ምክንያት የሆነኝ አሁንም ብዙ ነገሮችን የምሞክርበት በሱ የተነሳ ነው እና ስለ ጥበብ በጣም ነው የምወደው። ቤት ውስጥ ብዙ የማላውቃቸውን ነገሮች እንድሰራ ያገዘኝ አስተማሪዬ ነው። እና ተማሪ ትምህርቱም በዛው ልክ ማለት ነው። እና በአስተማረው ምክንያት ነው ምክንያቱም ብዙ ጊዜ በአስተማሪዎች ምክንያት ነው ትምህርቱን የምንወደው። በዛ ምክንያት እኔም ስነ ጥበብ ትምህርት በጣም ነበር የምወደው ብዙ ስራ እንሰራ ነበር። የቤት ማቴሪያሎች የእጅ የሚጻፉ ጽሁፎች የጽሁፍ መሳሪያዎችን እንድንሰራ ብዙ አይነት ስራዎችን እንድንሰራ። ማንኛውም ትምህርት ማንኛውም የእጅ ስራ የሚሰሩትን እንድንሰራ የሚያግዘን ትምህርት ስለሆነ። እሱን በጣም እወደዋለሁ። ከዛ በኋላ ከፍ ካልኩ በኋላ ምንድነው? ተቋረጠ ስነጥበብ ተቋረጠ ለትንሽ ጊዜ ለትንሽ እና ሃይስኩል ምናምን ተቋረጠ። እና ወደ ሂስትሪ ሂስትሪ በጣም መውደድ ጀመርኩኝ። ብዙ ጊዜ እኔ ባስተማሪ ምክንያት ነው። ትምህርቱንም የምወደው። አስተማሪው በደንብ የማያስረዳኝ ከሆነ እኔ መረዳት እንትኔ በጣም ዝቅተኛ ነው እና እንደ አስተማሪው ጉብዝና ነው። በተለይ ደግሞ አስተማሪዎቹ አንድ ትምህርት ለሁለት አመት ለሶስት አመት ቢያስተምሩኝ በዛው ማለት ነው ሳይቀያየሩ በጣም ነው ትምህርቱን ወድጄው። ውጤታማ ሆኜ የምወጣው እና ብዙ ጊዜ ማትስና ስነ ጥበብ ጎበዝ የሆንኩት አስተማሪዎቹ በተደጋጋሚ ስለሚያስተምሩኝ እና እነዛ አስተማሪዎች ደግሞ በጣም ጎበዞች ስለነበሩ ነው። በዛ ምክንያት ስነ ጥበብና ማትስን እወድ ነበረ። ካደኩ በኋላ ሂስተሪም በጣም ጂኒየስ በጣም ጎበዝ አስተማሪ ነበረ። አስተማሪያችን እና ታሪክ በጣም ወደድኩኝ። በተለይ ስለ ኢትዮጵያ ንጉሰ ነገስቶች ስለመሳሰሉት ነገሮች በቃ ስለ አለም ላይ ስላሉ ታሪኮች በሙሉ። ያው በመደነቅም ነው የሚያስተምረን በመደነቅ የሚያጸጽቱ ታሪኮች ከሆኑ በመጸጸት ነው የሚያስተምረን። እና ሂስትሪ ሂስተትሪ ትምህርትን በጣም ነው የወደድኩት። ኢቭን አላጠላም ሁሉ ተመስጬ ስለሆነ መጀመሪያ የምማረው አላጠናም ሁሉ እና ሳላጠና ነው የምፈተነው። ሁላ እና ጥሩ ውጤት ነበር የማመጣው። ስነ እንትን ሂስትሪ ትምህርት ከፍ ስንድን ደግሞ መልሰን አርት ተጀመረ በልጅነቴ ስነ ጥበብ በጣም እወድ ነበር ከዛ ተቋርጦ ነው እንጂ። ከዛ አርት በጣም ወደድኩት በጣም ጥሩ። እንትን ማለት ናፍቆኝ ናፍቆኝ ነው ያገኘሁት። እና አርት እንትን ሲል በቃ ወደ አርቱ ተመለስኩኝ ማለት ነው። አሁን ላይ በአርክቴክቸርነት ነው። የተመረቅሁት እና ጥሩ ነገር አገኝቼበታለሁ ምክንያቱም ከልጅነቴ ሀ ስል የጀመርኩት የወደድኩት ስራ ስለነበረ። እና በዛው ልክም ያ ስነ ጥበብ አስተማርም ሆነ ስነ ጥበብ ትምህርት በጣም ትልቅ አስተዋጽኦ ስላደረገልኝ የተማርኩት ፊልልም ስነ ጥበብ ዙሪያ ሆነ ማለት ነው። ከአሁን ላይ ስነ ጥበብ ጠቅሞኛል ብዬ ነው የማስበው። ከልጅነቴ ህፃንነት ምንም ሳላስተውል የጀመርኩት ነገር አሁን ላይ ለስራ ለጥሩ ስራ እንድበቃ ምክንያት ሆኖኛል። ስዕል እስላለው በዚህ አጋጣሚ ስዕል ማሳል የምትፈልጉ ካላችሁ እኔ በደንብ ቆንጆ አድርጌ ስላለው። እና ስዕል በጣም ጥሩ ነው። እና ስነ ጥበብ ትምህርት በጣም ከማወደው ከማከብረው ከዛ ታሪክ ደግሞ ከቅርብ ጊዜ በኋላ የወደድኩት ሃይስኩል ስገባ ምናምን ሂስተሪ በጣም የወደድኩት ትምህርት ነው። አሁን ላይ ታሪክ በጣም ነው የማዳምጠው። በዛ ምክንያት እና ሂስትሪ እና አርት ትምህርት በጣም ጥሩ ነው። ለኔ በጣም የምወደው ትምህርት የነበረው ሂስትሪ እና አርት ትምህርት ነበሩ

ደብዳቤ መጻፍ እወዳለሁ። ምክንያቱም ተማሪ እያለን በኢትዮጵያ ትምህርት ስርዓት ተማሪ እያለን የደብዳቤ አጻጻዛፍ ዘዴ ተብሎ እንደ አንድ ርዕስ እንደ አንድ ምዕራፍ ነበረ ምንማር የነበረና በዛ ተጽዕኖ። ግሩፕ ስራ ይሰጠናል አሳይመንት ይሰጠናል በደብዳቤ ዙሪያ እና ኣሳይመንቱ ብዙ ጊዜ እንዴት መጻፍ እንዳለብን ነው እምንሰጠውና። ከነ ፖስታው ከነ ደብዳቤው ከነ ይዘቱ ለስራ ለማመልከቻ ሲሆን ለናፍቆት ሲሆን። የተለያዩ ነገሮች ሲሆን ደብዳቤ እንዴት መጻፍ እንዳለብን ከልጅነታችን ጀምሮ ነው የተማርነው። እና በዛ ምክንያት ደብዳቤ እወዳለሁ አሁንም አንዳንድ ነገሮችን ደብዳቤ እጽፋለሁ። የው በወረቀት ባልጽፍም ዲጂታል ላይ ቢሆንም በዲጂታል መልኩ እጵፋለው ብዙ ጊዜ። ቴክስት ስትጽፍ ደብዳቤ መልኩ እጽፋለው። ዙሮ በዘመናዊም በባህላዊም ይጻፋል አንዳንድ ቦታዎች ኔትወርክ የሌለባቸው አካባቢዎች አሉ። አካባቢያችን ደግሞ ትንሽ ይሄ የሰላም ጉዳይ ወጣ ገበያ አለ ስለሆነ። ደብዳቤ የሚጻፍበት ምክንያት ይኖራል ምክንያቱም ኢንተርኔትም ይዘጋል። ይከፈታል ስለዚህ ሩቅ ላለ ዘመድ እኔ አሁን ደብዳቤ እጽፋለሁ። አድራሽ ሲገኝ ማለት ነው የሚሄድ ሰው ሲገኝ ወደዛ አካባቢ ደብዳቤ እጽፋለሁና ደብዳቤ መጽሐፍ እወዳለሁ። አሁን ላይ ግን ከቅርብ ጊዜ ወዲህ ደብዳቤ እንዳንጽፍ። ምክንያታችን ይኸው የማህበራዊ ሚዲያ ነው በማህበራዊ ሚዲያ ነው ሀሳባችን የምናስተላልፈው። ቢሆንም ግን የድሮ አሁን በእኔና ዘመን ያሉ እናቶች ይሄን ማህበረ ሚዲያ አሁን ላይ አይጠቀሙም የኢትዮጵያ እናቶች ማለት ነው የኔንም እናት ጨምሮ የኔ አባትም ጨምሮ። ሁሉም ቤተሰቦቼ ትልልቆቹ ከእድሜያቸው ከአርባ አመት በላይ የሆኑ ቤተሰቦቼ ማህበራዊ ሚዲያ ስለማይጠቀሙ። የማደርገው ምንድነው ደብዳቤ መጻፍ ነው። እና ደብዳቤ በተለያየ አጋጣሚ እጽፋለሁ። እንደገና ደግሞ ለነሱ ለፋሚሊዎቼ እጽፋለሁ ብዙ ጊዜ። የሚሄድ ሰው ምናምን ገጠራማ አካባቢ ስለሆነ የሚሄድ ሰው ሲገኝ እልካለሁ ደብዳቤ። ከዛ ደግሞ የስራ ደብዳቤ ብዙ ጊዜ አስገባለሁ ስራ። ተመራቂው ብዙ ጊዜ ስራ ፈት ይሆናል። እና የስራ ደብዳቤ ብዙ ጊዜ አስገባለሁ የተለያዩ ተቋማቶች የተለያዩ መስሪያ ቤቶች እና። ደብዳቤ ያው ከልጅነት ጀምሮ በዛ ትምህርት እንዴት ለመመልከቻ እንዴት ነው ለስራ እንዴት ነው የሚለውን ነገር ስለተማርን በዛ ምክንያት ደብዳቤ መጻፍ አሁን ላይ አያቅተኝም። እንደገና አያቴ አይኗ በጣም እንትን ያለ ስለሆነ አትጵፍም እና እኔ ነኝ የምጽፍላት ብዙ ጊዜ ሀሳቡን ትነግረኛለች እኔ እጽፍላታለሁ ማለት ነው። ያው የደብዳቤውን ማስዋብና አጻጻፍ ዘዴውን እኔ ስለተማርኩት እሷ ሀሳቧን ትነግረኛለች እኔ ጽፍላት አለው ማለት ነውና ደብዳቤ መጻፍ እወዳለሁ። የእጅ ጽሁፌን በጣም የሚያምር ስለሆነ ማለት ነው። እና ግን ደብዳቤ ከልጅነታችን ጀምሮ አብዛኞቻችን። በአስተማሪዎቻችን አበረታ አተውን ቤተሰቦቻችን አበረታ አተውን ነው እንትን ማለት ደብዳቤ መጻፍ ላይ አሳይመንት ይሰጠናል። ቤት ውስጥ ፖስተውን አስውበን ነው። ይሄ ይሄ አሁን ላይ የመጣው አይነት ፖስታ አይደለም የነበረ የድሮ ፖስታ በከለር በፓርከር ያ የተዋብ ነበረና ደብዳቤያችን በዛ ውስጥ ነበር የምናስገባው የነበረ። እና በዛም ምክንያት ደብዳቤ መጻፍ እወዳለሁ። አሁንም ቢሆን በማህበራዊ ሚዲያም ቢሆን ይሄ በዲጂታል ነገር ቢሆንም በሶፍቶብ ኮፒ ቢሆንም በሱም ቢሆን እጽፋለሁ እኔ ብዙ ጊዜ ደብዳቤ እጽፋለሁ ውጪ ላለ ሰው እንደዚህ ድምፁን በቀላሉ የማላገኘው ሰው። ሚዲያ ላይ የማይገቡ ሰዎች ማህበራዊ ሚዲያ ረጅም ሰዓት የማይጠቀሙ ሰዎች አሉ። ለነሱ ለነሱ ደብዳቤ ረዘም ያለ ደብዳቤ እጽፋለሁ። ውጭ ላሉ ዘመዶቼ እምነህ ለእነሱ ደብዳቤ ጽፌ እልካለሁ ማለት ነው። በዋትሳፕ በመሳሰሉት በኢሞም ሊሆን ይችላል። ደብዳቤ እጽፋለሁና ደብዳቤ መጽሐፍ በጣም ነው የምወደው ደስ ይላል።

ብርድ ልብስ በጣም ብዙ ብርድ ልብስ አለ ቤት ውስጥ በጣም ብዙ አይነት ብርድ ልብሶች አሉ የድሮ በርጅ ልብስ አለ በጣም የድሮ ብዛት ዞር ያለው ማለት ነው። ከዛ ደግሞ ወደዚህ ወደ ድሬዳዋ ያመጣሁት ቆንጆ በርድ ልብስ አለ። ከዛ እዚሁ የተገዛ ደግሞ በጣም ከባድ። ሁለት ብር ወጪ ቀርከሃን ድ ልብስ የሚያክል በር ልብስ አለ። በጣም ብዙ አይነት ብርድ ልብስ እና ያለ ቤት ውስጥ ማለት ብርድ ልብስ። የከባባዶቹ ብቻ ሳይሆኑ በፎጣ መልክ ያሉ ትልልቅ ወርደ ልብሶች አሉ የአልጋ ልብሶች። የአልጋ ልብስ ከስስ ሳይሆን ወፍራም ማለት ነው። ለብዙ ብርድ ልብሶች አሉ። እኔ የምወደው እነዚህ ልብስነታቸው በጣም ለስላሳ የሆኑ ብርድ ልብሶች። በጣም የሚመቹ ናቸው እንደገና ደግሞ ፀጉርም ያላቸው በደሎች በጣም ይመቹኛል። ስለመጀመሪያውና አሁን ስላነጠፍኩት ብርድ ልብስን ትምህርት ቀይ በቢጫ የሆነ ብርድ ልብስ ነው። ያው ዲዛይን ያለው ነው እና በጣም ነው የሚያምር ቀይ ሳይም በርገንዲ ከለር ነው በርገንዲ ከለር በቢጭያ ከለር ማለት ነው በክሬም ከለር። እሱ በጣም ነው የሚያምረው። እና እሱ አንዱ ወርድ ልብሴ ነው በጣም ለስላሳ ነው። ሌላው ደግሞ በጣም ደስ የሚለኝ ብዙ ናቸው ያሉት የምወዳቸው ምወዳቸው አንድ አይነት ሆኖ ግን ከለራቸው የተለያየም አለ። እና እነዚህ ቅጥር ካላ ጎመን ካላረ የሚባሉ እነዚህ በጣም ለስላሳ አንሶላ ያላቸው ራሳቸው አንሶላ የራሳቸው ትራስ ልብስ ያላቸው ብርድ ልብሶች አሉ። እና ብርድ ልብሶች አሉ ግን ከተማችን ምንድነው በጣም ሙቀት ስለሆነ እነዚህን ለአልጋ ማስዋቢያ እንጂ ለእንትን አንጠቀምበትም። ለመልበስ አንጠቀምበትም በጣም መቃታማ ነው። አሁን ሙቀት ጨምሯል። ብርድ ልብሶችን አንለብሳቸውም ግን በጣም አራት አምስት አይነት ብርድ ልብስ አለ እንደገና ስስ ብርድ ልብስ በፎጣ መልከ ያለው ደግሞ ብዙ ብርድ ልብሶች አሉ። ለመዋቢያ እኔ ብዙ ጊዜ ቤቴን እንደዚህ እንደዚህ አይነት ነገሮች ትኩረት አደርጋለሁ ሴት ሲኮን እኔ እንጃ እኔ ብቻ ነኝ ግን እንደዚህ ማለት ብርድ ልብስ ምናምን ትኩረት ምሰጠው። አንሶላ ብርድ ልብስ እንደዚህ ተራ ነገር ማድረግ ወይ ደግሞ እሄ አንድ አይነት ያልሆኑ ከለሮችን ማድረግ ከለርፉል የሆኑ አንሶላወችን ብርድ ሎብሶችን ማድረግ አልወድም። እና ማች የሚያረግ እሚያምር ነገር ነው ምመርጠው ዝም ብዬ ያገኘሁትን ብርድ ልብስ ብቻ ይሁን ብዬ አልገዛም። እና በጣም የሚያምሩ ናቸው ለኔ ሰዎች መጥተው ቤት በጣም ነው የሚያምሩ እና እኔ በቻልኩት አቅም የአልጋየን ሚታየውን ነገር በሙሉ ምንድነው ማች ለማድረግ ነው ምሞክረውና። እንዲያውም ኢንቴርየር ዲዛይነር ብሆን ያዋጣኛል ብዬ አስባለሁና ምገዛቸው ብርድ ልብሶች በጣም ነው ሚያምሩ። ከለርፉል ያልሆኑ እንግዲህ እነዚህ በጣም ደማቅ ከለር የሌላቸው ሚያብረቀርቅ ነገር የሌላቸው ናቸው አብዛኞቹ። አበባ ፍላወር ነገር እኔ አልወድም ፍላወር ያለው ነገር ምናምን አልወድም። ቢኖርም እራሱ በነጭ በጥቁር የሆኑ ነገሮች ናቸው እንጂ ከለርፉል የሆኑ ብርድ ልብሶችን አልጠቀምምና። ምን አይነት ብርድ ልብስ ነው? ብዙ ጊዜ ያው ጥቁር ብዙ ጥቁሮች አሁን በዛ ያሉ አሉን ጥቁር ብርድ ልብስ። ከዛ ደግሞ በጣም ነጭ አለ የባሀል ጊዜ የሚለብስ ማለት ነው። አልጋው የባል ጊዜ ሚለብስ ነጭ ነው ብዙ ጊዜ ነጭ እጠቀማለሁ ከዛ ደግሞ ክሬም ከለር። አለኝ እንደገና በርገንዲ እም አለኝ እንደገና ምንድነው ቸኮሌት ከለር አይነት ነገርም አለኝ። ብዙ አይነት ነው ያለ ይሄ ጎመን ከለር ነው ምንድነው ጥቁር አረንጓዴ ሚመስሉ ነገሮችም አሉኝ። ብዙ አይነት ከለር አላቸው። ብርድ ልብሶቼ አይነታቸው ደግሞ በጣም ስስም አለ። በጣም ወፍራምም አለ። በጣም አንዱ አንድ ብርድ ልብስ ብስማም ሁለት እና ከዛ በላይ ነው ሚሆነው። ክረምት ላይ ነው እሱ ሚለበሰው ከባድ ነው ራሱ። ለመተኛት ማለት ለመልበስ ራሱ ከባድ ነው። እና ስስ አለኝ በጣም ስስ ስስ አለ ከዛ ውስጡ ላይ ደግሞ ፎጥ አድርገን እንደምንጠቀምበት ብርድ ልብስ አለ። ዚፕ ያለው ማለት ነው። እንደገና ደግሞ ብቻቸውን ሚለበሱ ፀጉር ያላቸው ብርድ ልብሶችም አሉ። ብዙ አይነት ብርድ ልብሶች ነው ያሉት እኔ ትኩረት እሰጣለሁ እንደዚህ አይነት ነገሮች እና ብዙ ብርድ ልብስ

ስልኬን ብዙ ጊዜ አልጠቀምበትም። ያው ስራ ቦታ ነው የማድረው የስራ ቦታ ደግሞ የራሱ ላይት አለ። የራሱ ብዙ የዶሮ ማድለቢያ የሚያስፈልጉኝ በሙሉ ባትሪዎች የእጅ ባትሪዎች ምናምን አሉኝ። በዛ ምክንያት የምጠቀምበት ሰዓት ትንሽ ነው ስልኬን ለላይታ አልጠቀምበትም አንደኛ ሁለተኛ ደግሞ ጊዜ የለኝም ጊዜ የለኝም ስል እንግዲህ ሃያ አራት ሰዓት ስራ ላይ ነኝ። ከዛ መኖ ማውረድ አንድ ኩንታል አምሳ ኪሎ መኖ ከኤፍኤሰር ወደ ስቶር ማስገባው እና በጣም ነው የሚከብደኝ። እና ደክሞኝ ስለምተኛ ስልኬን የማይበት ጊዜ አይኖርም። እና አንድ ጊዜ ቻርጅ ያደረኩትን ስልክ በምን ያክል ጊዜ እሞላዋለሁ። በሳምንት እሞላዋለሁ ባትሪ በጣም የሚገርም ስለሆነ ለስልክ ብቻ ነው የምጠቀምበት ለከስተመር ስልክ ከዛ ውጪ ለምንም አይጠቅመኝም። አሁን ስራ ላይ ስለሆንኩኝ ማለት ነው። እና ቢያንስ በአምስት ቀን በትንሹ አምስት ቀን ይቆያል ስልኬ። ፉል ሆኖ መቶ ፐርሰንት ሆኖ ከቆየ ማለት ነው። ከዛ ውጪ ደግሞ መሙላት ደግሞ ካርድ ከሆነ መሙላት በየሳምንቱ የምሞላው ካርድ አንሊሚትድ ማነው የሳምንታዊ እንትን እሞላለሁ የሃምሳ ብር ሳምንታዊ እሞላለሁ የስራ ስለሆነ በጣም ብዙ ስልክ ይበዛብኛል። አንዳንድ ጊዜ ቀድሞ ያልቅብኛል በየሁለት ቀኑም ልሟላ እችላለሁ። ቀድሞ ስለሚያልቅብኝ የሃምሳ ብር ብገዛም ቶሎ ነው የሚያልቀው እና። የስራ ስልክ ስለሆነ በጣም ብዙ ስልክ እደውላለሁ በዛ ምክንያት ቶሎ ቶሎ ነው የምሞላ ካርድ የካርድ ወጪ በጣም ከበድ ያለ ነው። አሁን ደግሞ በጣም ታሪፉ ጨምረዋል እና ቶሎ ቶሎ ነው ዞሮ የምሟለው ቶሎ ቶሎ ነው እንደውም እዚህ የአካውንቴን ብር እያስጨረሰኝ ስለሆነ አሁን ባንኪንግ ሞባይል ባንኪንግ አቁሚያለው መጠቀም። እና የትኛውም መሙላት እንደሆነ ሁለቱም መሙላቶች እንግዲህ ለማስረዳት እሞክራለሁ። ብዙ ጊዜ ስልኬን የምሟላው እንግዲህ ሃምሳ ብር ወይ መቶ ብር ወይ ሁለት መቶ ብር ነው። እና ሁለት መቶ ብር ሳምንት አንዳንድ ጊዜ አያቆየኝም የሁለት መቶ ብር ፓኬጅ ገዝቼ ራሱ ምክንያቱም ብዙ ሰው ጋር ነው የምደውለው ዴይሊ እኔ ዶሮዎቹን እየተንከባከብኩኝ መኖ እየሰጠው ውሃ እየሰጠው እንቁላል እያነሳሁ ምን እያልኩ ራሱ እያወራሁ ነውና ስልክ በጣም ይበዛብኛል። የሚበዛው ደግሞ እኔ እየደወልኩ ነው ብዙ ጊዜ እና። የሁለት መቶ ብር ካርድ በትንሹ እሞላለሁ። እና በየሁለት ቀኑ አንዳንድ ጊዜ ሳምንት አይቆይም የሁለት መቶ ብር ካርድ እና በየሁለት ቀኑ በዛው ፓኬጅም የዳታ የምናምን ብዙ ነገር ስላለ የሚሞላ። ሁለት መቶ ብር በሳምንት ራሱ አይበቃኝም ካርድ ማለት ነው። ፓኬጅ እንደውም ብዙ ኢንተርኔት ስለማልጠቀም ባትሪ አሁን ባትሪ ባልኩት መሰረት ባትሪ ብዙ ስለማል ስለማልጠቀም ነው። እንጂ የኢንተርኔት የኢንተርኔት ብጠቀም በሳምንት ሁለት ሺህ እና ከዛ በላይ ነው ልጠቀም የምችለው። ስለማልታጠቀም እንጂ እና። አንዳንድ ጊዜ ደግሞ አስፈላጊ ነገር አሁን ስለ ዶሮዎች ጤንነትም ስለ ዶሮዎች ህክምናም ስለሚበሉት መጠን ምናምን ቼክ ለማድረግ ያው ዳታ ነው ከ ቼክ ማደርገው እና በዛ ሰዓት ወራዊ አንሊሚትድ ነው ምገዛ ወራዊው ግዴታ ያስፈልጋል። ምክንያቱም በአንድ ጊዜ ቼክ አድርጌ አይደለም የምጨርሰው እና ወራዊ አንሊሚትድ ገዝቼ ያው ሌሊት ላይ ነው። ጊዜ የሚኖረኝ ሌሊት ላይ ቼክ ለማድረግ እሞክራለሁ። እና ያው ካርድ እንግዲህ የምሞላው በሁለት ቀን አንድ ጊዜ በሚለው ይያዝልኝ ቶሎ ቶሎ ስለሚያልቅ። ቻርጀር ደግሞ ቻርጀር ደግሞ በሳምንት አንድ ጊዜ እሞላለሁ ማለት ነው። ስልኬን አለቀ

ቤቴን በተለያዩ ነገሮች አስውባለሁ በጣም ብዙ ማስዋቢያዎች አሉኝ። ከየመጀመሪያውና ዋናው ነገር ለኔ ቀለም ነው ቀለም በጣም ነው የምወደው። ቀለም እመርጣለሁ ምን አይነት ቀለም መሆን አለበት ነው? ሁሉንም ግድግዳዎች አንድ አይነት ቀለም አልቀባም እኔ ብዙ ጊዜ የተለያየ ነው። የተለያየ ከለር ነው የምቀባው የተለያየ ቀለም ነው የምቀባው እና። የመጀመሪያው እኔ በጣም የምወደው ነጭ በጣም የምወደው ቤት የማስወብበት ቀለም ነው። ሁለተኛው ደግሞ ግሬ የሆኑ ነገሮች ዳርክ የሆኑ ነገሮች በጣም ነው የምወዳቸው። እና አሁን ፒንክ ሆኖ ጠቆር ያለ ፒንክ ነገር በጣም ነው ደስ የሚለው። ከዛ ደግሞ ጥቁር ሰማያዊ ነገር ደስ ይለኛል ፈካይ ያለ ሰማያዊ። ከዛ ደግሞ አመድ ከለር የሚባሉት አይነት ቀለሞች ደስ ይሉኛል። ብቻ አሁን ቡናማ ከለር ያላቸው ቡናማ ቀለሞች ያላቸው ቀለሞች ደስ ይሉኛል። እና ቤቴን አራቱንም ሳይድ አራት አንድ ክፍል ቤት ነው አራቱንም ሳይድ። አራቱንም አቅጣጫ ምንድነው? ግድግዳውን አራቱንም ግድግዳ እንትን የምለው ማስውበው በተለያዩ ቀለማቶች ነው። ወይ አንዳንድ ጊዜ ሁለቱን ግድግዳ አንድ ሁለቱን ግድግዳ አንድ አድርጌ በሁለት ቀን ለማታ አስቡባለሁ። ከዛ ውጪ ደግሞ አራቱን ወይ ደግሞ ሶስቱን አንደኛው የመጋረጃ እንትን ስለሆነ መጋረጃ ስለሆነ ብዙ ቀለም ብዙ የማያስፈልገውም። ሶስቱን አቅጣጫዎች ግድግዳዎች ግን ምንድነው? ቀለም የተለያዩ ቀለሞች ነው እንትን የምላቸው የምቀባቸው ማለት ነው እና። አንደኛ በሱ በቀለም ነው የማስውበው ቤቴን። ሁለተኛ ደግሞ ኮርኒሱን የተለያየ ቀለም በመቀባት ነው ብዙ ጊዜ የሚያስውበው ኮርኒስ። ነጭ ቀለም በጣም ነው የሚያስውበው። ነጭ የሆነው ከዛ ደግሞ ጅብሰሞቹ የኮርኒሱ ጅብ ሰም ምንድነው? ቅርጹ ያማረ ቅርጽ ቅርጽ ሊሆን ይገባልና ቅርጻ ቅርጽ ነው ብዙ ጊዜ የማሰራው ቆንጆ ቅርጻ ቅርጽ ፍላቶች አይሆንም። የተለያየ ነው አንዳንድ ጊዜ ፍላት አስደርገዋለሁ ቅርጻ ቅርጹን አስነሳና። ከዛ ውጪ ደግሞ በቅርጻ ቅርጽ አስደርገዋለሁ። ኮርኒሱን ከዛ ደግሞ ጥሩ ጥሩ አምፖሎች አሉ እነዛን አምፖሎች እንትን እላችኋለሁ ማለት ነው እገዛለው። በአራቱም አቅጣጫ አምፖሎች አደርጋለሁ መሃል ላይ ትልቅ የአምፖል ይኖራል። የተለያዩ አምፖሎች ነው ማስዋቢያዎች የምጠቀመው እኔ ምንም እንኳን ትንሽዬ የቤት ብትሆንም። አምፖልም ቀለምም እመርጥላታለሁ። ከዛ በኋላ ደግሞ መጋረጃ በጣም ከእንትኑ ጋር ከከለሩ ጋር ከቀለሙ ጋር የሚሄድ ከቤቱ ቀለም ጋር የሚሄድ መጋረጃ ብዙ ጊዜ አደርጋለሁ። እነዚህ በጣም ቀለማት የበዛባቸው ደመቅ ያለ ቀለማት የበዛባቸው አላደርግም። ፍዝዝ ያሉ መጋረጃዎች እወዳለሁ እና እነሱ መጋረጃዎች ብዙ መጋረጃዎች አሉኝ። ቀለሙ በተቀያየረ ቁጥር መጋረጃዎችን እጠቀምባቸዋለሁ። እና ብዙ መጋረጃዎች አሉ መጋረጃ አንዱ ቤቴን የማስወብብበት ነገር ነው። ሌላው ደግሞ ዲም ላይት ከአልጋዬ ስር ሊሆን ይችላል ወይ ደግሞ ኮርኒሱ ላይ ሊሆን ይችላል። ዲም ላይት እነዚህ ፈዘዝ ያሉ ዲም ላይቶች እጠቀማለሁ ብዙ ጊዜ እና ዲም ላይ ቤቴን ማስወበት ነገር ነው። ሌላው ደግሞ ቤት ውስጥ የምትጠቀመው ከለር እቃዎቹ በሙሉ የምትጠቀምባቸው ከለር ማነው? ከምጠቀምባቸው ቃለሞች እንዳለ። አልጋ ልብሱ ሊሆን ይችላል ራሱ ያርገው ልብስ ያልጋው ቀለም ሊሆን ይችላል። የቁም ሳጥኑ ቀለም ሊሆን ይችላል የኪችን ካቢኔቴ ቀለም ሊሆን ይችላል። ሁሉም ቀለሙ ተመሳሳይ ነገር ወይ ደግሞ ማች የሚያደርግ አንድ አይነት የሆነ የሚያምር ነገር ነው የምትጠቀመው የሚሄድበት እና። እያንዳንዱን ቃለሞች ቀለሞች የቤቴን እቃ የምጠቀምባቸውን በደንብ አስታውዬ ነው እምገዛ ይሄ ዝብርቅርቅ ያለ። የቀለም እቃዎች አልገዛም ብዙ ቀለማት ያላቸውን አልገዛም አንድ አይነት የሆኑ ፈዝ ደማቅ ያልሆኑ ፍዝዝ ያአሉ ተመሳሳይነት ያላቸው ናቸው። ብዙ ጊዜ የምጠቀመው እና ቤቴን የሚያስውብልኝ አንድ አይነት ቀለም በምቀባ የምጠቀማቸው እቃዎች ናቸውና። ብዙ አይነት ማስዋቢያ እጠቀማለሁ

የምወደው መጽሐፍ ብዙ ጊዜ እንትን ሀገራዊ ታሪኮች ናቸው ሀገራዊ ታሪክ በጣም እወዳለሁ ግን አንዳንድ ጊዜ መምረጥ አስፈላጊ ነው። ሀገራዊ ታሪክ የተሳሳተ እርምጃ የተሳሳተ አስተሳሰብ ያላቸው ሰዎች አሉ። እንደዚሁ በውሸት የተጻፉ ታሪኮችም አሉ እሱን አስተውሎ ማንበብ ተገቢ ነው። በርግጥ ግን እኔ ታሪካዊ መጽሐፎች በጣም ነው የምወድ ታሪክ። ጠቀስ የሆኑ ነገሮች እና ደግሞ ሃይማኖታዊ መጽሐፍቶች ደስ ይሉኛል ብዙ ሚስጥራት የያዙ መጽሐፍ መጽሐፍ ናቸው። ሃይማኖታዊ መጽሐፍቶች እና ብዙ ጊዜ ከአለማዊ ሰው ስለ ሃይማኖታዊ መጽሐፍ ሲጻፍ ደስ ይለኛል። ምክንያቱም አለማዊ ሰው ቢሆኑ ምን ያክል እንደገባው ስለ ሃይማኖት። ምስጢር ረቂቅነት እንደገቡ ይኸው ለኔ ቀለል ይላል ምክንያቱም አለማዊ ሰው እኔም አለማዊ ሰው ስለሆንኩኝ። መንፈሳዊ ነገር ለመጻፍ ሲሞክር እኔ በሚገባኝ መልኩ ስለሆነ የሚጽፈው እና እኔ የቤተክርስቲያናትን ታሪክ። ሚስጥራቶች አንዳንድ ነገሮችን የሚፅፍ ሰው እኔ በጣም የሚመቸኝ የመጽሐፍ ሁኔታ እንደዚህ አይነት ሰው ነው። ወይ ደግሞ እንደዚህ አይነት መጽሐፍ ነው። የሚል እና እንደሱ አይነት መጽሐፎችን እወዳቸዋለሁ። ብዙ ጊዜ የምወደው ደራሲ የኢትዮጵያ ውስጥ እዚሁ ባህር ዳር የሚኖር ሰው ነው። ዶክተር አለማየሁ ዋሴ ይባላል ስለ ኢትዮጵያ ቀደምት ስልጣኔ አሁን ስላለችበት ነገር እና ወደፊት ስለምትሆነው ነገር ነው። ብዙ ጊዜ መጽሐፎቹ የሚያስረዱት እና እኔ ኢትዮጵያን ከማያት ወይ ደግሞ አሁን ላይ መሬት ላይ ካለው ነገር ተቃራኒ ማለት ተቃራኒ ማለት እኛ አልታየን ብሎ እኛ የምናስተውለውን ኑሮን ነው። እኛ ዘመናዊነትን ነው ወይ ደግሞ ይሄ ጭፈራውን የመሳሰለውን ነገር ነው የምናስተውለው። እና ኢትዮጵያ ግን ለአባቶች እንደ ሙሁራኖች ምን ያክል ለጥልቅ ጥበብ ያላት ሀገር እንደሆነች በሱ ሰውዬ መጻፍ ነው። የምረዳው እና የእሱን ሰውዬ መጽሐፍ በጣም ነው የምወደው። አለማየሁ ዶክተር አለማየሁ ታደሰ ይባላል ማነው ዶክተር አለማየሁ ዋሴ ይባላል። እና ዶክተር አለማየዋሴ በጣም ምሁር ለኔ ምሁር ነው። ዶክተር አለማየዋሴ የሚጽፋቸው መጽሐፍቶች በሙሉ ማበላለጥ አልችልም። በጣም ልዩ ናቸው። እኔ በቃ ተስፋ የሚኖረኝ በኢትዮጵያዊነቴ መኩራት የምጀምረው የእሱን መጽሐፍ ሳነብ ነው። ከእኔ እይታ ውጭ ነው የሚያየው ጭራሽ እኔ የኔ እይታና የእሱ እይታማ አይገናኙም። እኔ የማየው መንገድ ላይ ስለሚያጋጥመኝ ይሄ ሌባ ነው። ወይ ደግሞ ለጊዜው ስለተፈጠረው የሰላም መደፍረስ ነው። እሱ ደግሞ ከዚህ አልፎ ይሄ ትንንሽ ጥቃቅን እንደሆነና እግዚአብሔር ከፈቀደ ከዚህ አልፎ ትልቋን ኢትዮጵያን ነው ለማሳየት የሚሞከረው። እና ይሄን ያለንበት ነገር ያን ያክል ትልቅ ነገር እንዳልሆነ ነው ለማሳየት የሚሞክረው ሰውየው። ኢትዮጵያ ምን ያክል ምርጥ ሀገር ምን ያክል ጠቢባን እንዳሉባት ከአለም ኢብን ልትበልጥ እንደምትችል ከአለም ልትበልጥ እንደምትችል በሱ መጽሐፍ ነው የማውቀው። ብዙ የብዙ አለም ሀገራት ምሁራን ኢትዮጵያን እንደሚያውቋት እኛንም የማያውቁን። ያው እንደኛ አይነት ተራ ሰው ከየውጭ አለምም ቢሆን ልክ እንደኛ አይነት ከተራ ሰው ነው እንጂ። የውጭ ሀገር ምሁራን በሙሉ ኢትዮጵያን እንደሚያውቋት። እና ኢትዮጵያ ረቂቅ እንደሆነች የምረዳበት ብዙ አይነት ነው ብዙ አይነት መጽሐፍ ነው የሚጽፈው። ብዙ ጊዜ ገዳማትንና ደኖችን እጽዋቶችን ነው የሚጠቅሰው ሰውየው። ግን እጽዋቶች እኛ ከምናያቸው ውጭ በጣም ረቂቅ እንደሆኑ። ደኖች በጣም ትልቅ ነገር እንደሆኑ ለኢትዮጵያም ሆነ ለአለም እንደገና ደግሞ ገዳማት እንደ እንደማንኛውም ቦታ አይደሉም። በጣም ሚስጥራት የሚካሄድባቸው ልዩ ቦታዎች ናቸው። እነሱ እነሱን ነው ለማስተማር እንትን መጽሐፍቶቹ ላይ ያሉት እነዚህ እነዚህ ናቸው። እና ይሄ መጽሐፍ እንዳለ እወደዋለሁ። አሁን የጠቀስኩት በሙሉ መጽሐፉ ላይ የተጻፉ ናቸው እና እነዚህ ሀሽማር ይባላል። ሀሽማር መርበብት ዝግዋራ ሜትራሊዮን ሰበዝ ብዙ ነው አሉት ከዛ ውጪ ደግሞ ሀሽማር የሚባል ደስ ይለኛል። ሀሽማር የሚባል መጽሐፍ አለ ደራሲው ሌላ ነው። እንደገና ብዙ አይነት አለ ተከርቸን በጣም ደስ የሚል መጽሐፍ ነው

ለበጎ አድራጎት አዎ ሰርቼ አውቃለሁ ከትምህርት ቤት ጀምሮ በጎ አድራጎት እኛ አካባቢ በጣም ነው የሚበረታታው። በጎ አድራጎት መስራት። ጥሩ ነገር ነው በአባቶቻችን በእናቶቻችንስለምንደገፍ ለእኛ እንደ ባህል አድርገነው አሁን ላይ ለትክክለኛው ነገር ስንረዳ ደግሞ። በደንብ ነው የምንሳተፈውና በጎ አድራጎት አሁን ላይ እኔ ብቻ አይደለም አብዛኛው ወጣት የሚሳተፍበት ጊዜ ላይ ነውና። ብዙ ሰው ተቀይሯል እኔም እንደዛው ተቀይሬያለሁ። እና በጎ አድራጎት ላይ እሳተፋለሁ ማንኛውም የሚያስፈልጋቸው በጎ አድራጎት የሚያስፈልጋቸው ነገሮች ላይ አለሁበት። ያው ያን ያክል ፌመስ ወይ ደግሞ እንትን ላልሆን እችላለሁ ግን። በጎ አድራጎት ለማድረግ ደግሞ ፌመስ መሆን ግዴታ አይደለም ወይ ደግሞ መፈመስ አለብኝ ብዬ አላስብም። በጎ አድራጎት ደስ የሚለው እግዚአብሔርም የሚያየው በእንትን ነው ውስጥ ለውስጥ በጎ አድራጎት መስራት ነው። እና ብዙ ጊዜ ለተፈናቀሉ ሰዎች ብዙ እኛ አካባቢ ደግሞ ጦርነት አለ ብዙ ሰው ይፈናቀላል ብዙ ሰው ከሀገሩ ወደ ሌላ ሀገር ይሄዳል። በዚህ ምክንያት በጣም ብዙ አበጓ አድራጎቶች እኛ ይሄ ዋና ከተማ ስለሆነ በዚህ ዋና ከተማ አማካኝነት በጎ አድራጎቶች ይሰበሰባሉ። ትልልቅ ነገሮች ይሰበሰባሉ ከዲያስፖራው ከምን ብዙ እንትን በጎ አድራጎት ስራዎች ገንዘብ ይሰባሰብና። ወደ ተፈናቀሉት ካምፕ በመሄድ ነው እንግዲህ። በጎ አድራጎት የምናደርገው ብዙ ጊዜ አለበለዛ ይሄ የከተማ ጽዳት የሆነ ነገር ብቻ ከተማው ያስፈልገዋል የተባለውን በሙሉ ግዴታ ነው ማድረግ። ከተማ ግዴታ በጎ አድራጎት ላይ መሳተፍ አንድ የከተማ ልጅነት ነው እና። በዛ ምክንያት በጎ ከልጅነቴ ጀምሮ ነው ማሚ ከልጅነቴ ጀምሮ የኔን ልብሶች የምለብሳቸውን ልብሶች በጎ አድራጎት እንድሰጥ እንድሳተፍ። የማሚንም የእህቶቼን የወንድሞቼን በሙሉ ማለት ነው። የሰበሰብኩኝ ወደ በጎ አድራጎት እየሄድ ነበርና። ተሳታፊ ነኝ የሰፈር ሰው ልጅ የሰፈር ሰው ትልልቅ ሰው ልብስ ብዙ ጊዜ ልብስ ነው ያው። መጀመሪያ የእንትን ምግብ የሌለው መብላት የማይችል መጠጣት የማይችል መጀመሪያ የመጀመሪያ ድጋፍ የሚሆነው። ውጭ ቤት የሌላቸው ማደሪያ የሌላቸው የመጀመሪያ ድጋፍ የሚሆነው ምግብ መስጠት እና እንትን ማለት ነው ልብስ መስጠት ነው። ስለዚህ ልብስ ደግሞ በቀላሉ እንትን ያሉ የማይለበሱ የጠበቡ ወይ ደግሞ የሰፉ ልብሶችን ከጎረቤት ከአካባቢ ሰብስቤ ወደ በጉ አድራጎት ማዕከሉ። መውሰድ ነውና እሱ አንድ እኔ በጉ አድራጎት ከምሳተፍባቸው አንዱ አንዱ ነው። አሁን ራሱ በጣም ብዙ ልብስ አለኝ። እኔ የማለብሳቸው አንዳንድ እናቶች እህቶች የሚለብሷቸው ብዙ ወደዛ ወደ ሰሜኑ አካባቢ ተፈናቅለው የመጡ ዜጎች ስለሚኖሩ። እነሱ እሰጣለሁ አሁን ራሱ በዛው አጋጣሚ ያስታወስኩት። እና ደግሞ ምግብ በየሰፈር ሰው ማህበር ገብተናል እና ማህበር ደግሞ በቀን ለሰላሳ ሰው ነው ማለት ሰላሳ ሰው ነው የገባው ማህበር። የሰፈራችን ሰው ሰላሳ ሰው ነው። በቀን አምስት መቶ ሰው የማብላት ነው ደስ የሚለው የኛ አካባቢ በጣም ባለሀብቶች ናቸው በጣም ተልልቅ ሰዎች ናቸው እና። በቀን አምስት መቶ ከቻሉ ለሁለት ካልቻሉ ለሁለት ከቻሉ ደግሞ ለአንድ ሰው አምስት መቶ በየወሩ በየወሩ አንድ ሰው በየወሩ። ምግብ ያበላልና አምስት መቶ መንገድ ላይ የተቀመጡ ሰዎችን። ከቻልን ማለት ነው እናበላለን። አለበለዛ አንዳንድ አቅመ ደካማ ማለት አቅመ ደካማ ማለት እኮ ነው እንትናቸው ገንዘባቸው አነስ ያለ ሰዎች ምን ያደርጋሉ ያንን በጎ አድራጎቱ መሳተፍ ስላለባቸው። ሶስት መቶ ሁለት መቶ ሰው በቀን አንድ ጊዜ ያበላሉ። ከዛ በወር ይደርሰባቸዋል ማለት ነው እንደዛ እያደረግን። በጎ አድራጎት ስራ እንሰራለን እና እንሳተፋለን። የማህበሩ መስማ መስራች እኔ ነኝ ይሄን ሀሳብ ያመጣሁት። የጀመርኩትም እኔ ነኝ። እኔ በርግጥ እኛ ቤት በሳምንት አንድ ጊዜ ሁሌም ቢሆን እሁድ እሁድ ምግብ አምስት መቶ ሰው ያክል። ምግብ

የድርጅቱን በዓል እወደዋለሁ ምክንያቱም በጎ አድራጎት ነው። ደስ ሚል እንትን አለው አመራር አለው መርህ አለው ባህል አለው የራሱን የቻለ ስለዚህ ድርጅቱን አመራር ባህል እወደዋለሁ። ዜጎችን ቅድሚያ አብልቶ ማደር ነው። አብልቶ ማደር አብልቶ ማቆየት ነው በህይወት ማቆየት ነው የመጀመሪያው ከዛ ሁለተኛው እንዳይበርዳቸው ጤናቸው እንዳይጓደል። የልብስና የህክምና ነው የሚሰጠውና የድርጅቱን ባህል በጣም ነው ምወደው። ማለት መጥፎ ሀሳብ መጥፎ ነገር የለውም ቅድሚያ የሚሰጠውን ቅድሚያ ነው የሚሰጠው። በጣም ብዙ ብዙ ብዙ ብዙ ነገር አለ። ቅድሚያ ሚያስፈልገው ግን የመጀመሪያውና ዋናው ምግብ ነው። ከዛ ሁለተኛው ህክምና ሶስተኛው ደግሞ አልባሳት ቤት ነው። መጀመሪያ መታከም አለባቸው። ብዙ ከጎዳና ስለሆነ ሚነሱት ከ ብዙ ነገር ያጋጥማቸዋል የተደፈሩ በጦርነት ብዙ ነገር ያሳለፉ በሽታ ያለባቸው ክፍት ስኳር ብዙ ነገር ያለበት ነው። እና ህክምና ነው ብዙ ጊዜ ይኸው በዚህ ጭቅጭቅ ይነሳል። ህክምና ሳይሆን ቅድሚያ ቤት ነው። ማለት ቤት ነው ሊኖራቸው ሚገባው። ይባላል ግን መጀመሪያ ህክምና ያው እኔ እኔን ያንን ነው ማለት ያከራከራል ብዙ አከራካሪ ነገር። አለ እኔ ግን ቅድሚያ ህክምና መሆኑን እወደዋለሁ። ከምግብ ቀጥሎ ምግብ ይበላሉ ከዛ ህክምና ያገኛሉ ከዛ በኋላ አልባሳትና ቤት ነው። የሚከተሉት ማለት ነው እና እኔ ባህሉን እወደዋለሁ ግን አንዳንድ ሰዎች ግን ከህክምና ይልቅ ቤት ወይ ደግሞ ልብስ ነው የሚያስፈልጋቸው። ይላሉ እሱ ያው አይቀርም እስከዛሬ የኖሩበት ነው እስከዛሬ የቆዩበት ነው። ከዚህ በኋላም ሚቀጥል ነው። ማለት አዲስ ነገሬ አይኖርም። ህክምና ግን አደገኛ በሽታ ላይ ሊሆኑ ይችላሉ። ቶሎ በፍጥነት ህክምና ማግኘት ስላለባቸው። እኔ የድርጅቱን ባህል እወደዋለሁ በዚህ እንትን ብዙ ተቃዋሚ ቢኖረውም እኔ ግን ልክ ነው ብዬ ነው ማስበው። እንደውም ራሱ ከምግብ በፊት ቢሆን ሁሉ ራሱ ጥሩ ነው። ምክንያቱም ምግቡ ራሱ በሽታ ካለባቸው ለዛ በሽታ ሚበሉት ምግብ ተቃራኒ ሊሆን ይችላል ሚያባብስ ሊሆን ይችላል። እና ቅድሚያ ህክምና ቢሆን ራሱ ደስ ይለኛል። እነዚህ ግሉኮሶች ተሰጥተው ቆይተው ከዛ በኋላ ከዛ በኋላ ምግብ እንዲሰጣቸው ቢደረግ እኔ ደስተኛ ነበርኩ። ግን አንዳንድ ሰዎች ኢቭን አንዳንድ ሰዎች ህክምናው ራሱ እንዲቆይ ነው ሚፈልጉት እና እኔ ባህሉን ድርጅቱን ባህል በጣም ነው ምወደው ቅድሚያ ለሰው ልጅ ነው። ቅድሚያ ዘር እንትን አይለም ዘር አይመርጥም ጎሳ አይመርጥም ቋንቋ አይመርጥም ብሄር አይመርጥም እንትን አይመርጥም ሃይማኖት አይመርጥም ምንም ነገር የሚመርጥ ነገር የለውም። እዚህ ጋር እንትን ነጭ ቢሆን ጥቁር ቢሆን ምንም ኬር የለውም። ድርጅቱ ደስ የሚለው ሚፈልገው እሱ ምንድነው? ሰው የሆነ ብቻ የተጎዳ ሰው ከሆነ በቃ ሙሉ ጤናኛ ጤነኛ ሰውና ወደ ስራ የሚመለስ ስራ ሰርቶ መኖር የሚችል ሰው ማድረግ ብቻ ነው። ህይወቱን ማዳን ህይወቱን ማስቀጠል እድሜውን ማስረዘም ነው። ፍላጎቱ እና እኔ የድርጅቱን ባህል አክባሪ ነኝ። የድርጅቱም ጋር በአመራር ካወጡትም ካጸደቁትም መካከል ነኝ እኔ ከተስማሙበትም መካከል ነኝ እና እንደ አክሲዮን ባለቤት ማለት ነው። በጣም እወደዋለሁ። ደስ የሚል ቅድሚያ ለሰው ልጅ ነው እዚህ ጋር ፈረንጅ ቢመጣ እርዳታ ከፈለገ ይሰጠዋል። ጥቁር ሚባል ቢመጣ እርዳታ ከፈለገ ይሰጠዋል። ማንኛውም ሰው ይሰጠዋል ህፃናት አዋቂ ሽማግሌ እዚህ ጋር ምንም እንትን ለውጥ የለውም። ብቻ የተጎዳ ሰው ካለ። በየሀገሩ እየዞሩ ነው የሚያነሱትና ባህሉን ደስ የሚለኝ ከመን ዋናው ደግሞ ከድርጅቱ ግቢ ወጥተው በየሀገሩ እየዞሩ የተጎዱ እናቶቹን አባቶቹን በስቃይ ላይ ያሉትን በጦርነት ላይ ያሉትን በሙሉ በበሽታ ላይ ያሉትን መታከም ያልቻሉትን በሙሉ እያመጣ ወደ ድርጅቱ ህክምና ይሰጣል። ከዛ ደግሞ ወደ ውጪ ይልካልና እና የድርጅቱን ባህል

እህል መፍጨት አዎ እኔ ደስ የሚለው በጣም ብዙ አይነት ህይወት አሳልፌያለሁ ከእሱ መካከል አንዱ። ወፍጮ ቤት እሰራ ነበረ ወፍጮ ቤት በጣም ምርጥ ገቢ አለው። ከምንም በላይ እነዚህ የሚተፋፈሱ ነገሮች። የተደፋውን አፋፍሼ ለምግብነት አውለዋለሁ እና አጣርቼ ምናምን እና ጥሩ ገቢ አለው። ደስ የሚለው ነገር እና ወፍጮ ቤት እኔ ወፍጮ ፈጪ ነበረ ፈጪታ ነበርኩኝ እኔ። ትንሽ ከብዶኝ እንግዲህ ተሸካሚ መሆን ከብዶኝ ነው የወጣሁት። እና በጣም ጥቅም አለው። ረጅም ጊዜ ሰርቻለሁ በዚህ እና ወፍጮ መፍጨት በጣም ደስ ይላል እህል መፍጨት ደስ ይላል በጣም እዛ እና እንትን የሆነ ነው ንጹህ የሆነ ነገር ነው ሚመጣው። እናቶች በስርዓት እንተን ያሉትን እህል ነው የሚያመጡት ያዘጋጁትን እህል ነው የሚያመጡት። አንዳንድ ጊዜ ደግሞ ጉድ እላለሁ አንዳንድ ግዜ ጉድ ጉድ ጉድ ነው የምለው ለምን? እንዳለ እህል ማለት ነው አንዳንድ ለንግድ የሚይዙት በስመአም። በጣም መጥፎ መጥፎ የመጥፎ መጥፎ እህል ነው የሚመጣው እና። ግን እናንተ ህሊና አላችሁ ነው የምላቸው። እዚህ አይፈጭም ማለት አልችልም ባለቤቱ የወፍጮ ባለቤት እስከፈቀደ ድረስ እኔ ፈጪታ ነኝ ተቀጣሪ ነኝ እሰራለሁ ግን። በቃ ለበጎ አድራጎት የሚይ የሚያው እንትን ጨረታ ምናምን ያሸነፉትን በርበሬ ሽሮ የጨረታ ያሸነፉትን የሆነ ነገር የ የእንጀራ እህል ምናምን። በቃ ሲያስፈጩ ሳያቸው እኔ ስፈጭላቸው ማለት ነው። በጣም መጥፎ ነው በጣም መጥፎ ጭራሽ። እርጥብ የሆነ ያልደረቀ ቅመም የሌለው ምን የሌለው ነው። እህሉ በጣም ያልተለቀመ ብዙ ወጪ ያለው ነው እና የሚያስፈጩት በጣም ነው የሚገርመኝ እና። እህል መፍጨት ግን ጤነኞች ናቸው ግን እህል የምታስፈጩ ሰዎች አንዳንድ ጊዜ በተለይ ነጋዴዎች በጣም ማለት ይሄ ወንጀል ወንጀል ነው። አንዳንድ ጊዜ የእህልና የመሳሰሉት ባለስልጣን ራሱ ወፍጩ ቤት መጥቶ ቼክ ቢያደርግና ቢያየው እኔ ስፈጭ የማየው እህል በስመአም። አይገናኝም እና በዚህ ምክንያት በጣም ነው የሚገርመኝ። እህል መፍጨት አውቃለሁ ያው ብዙ አይነት እህሎችን ፈጭቻለሁ። ከትልቅ እስከ ትንሽ በሚባሉት እህሎች ፈጭቼ አውቃለሁ

በስራዬ ላይ የብዙ ተግዳሮቶች አሉኝ የመጀመሪያው ተግዳሮቴ ምንድነው? በየሀገሩ እየሄድኩኝ ሰዎችን የተቸገሩ ሰዎችን ማጣራት ነው። የኢትዮጵያ ክፍል ማለት ነው። የዞርኩኝ እናቶች ናቸው ብዙ ጊዜ እነዚህ ተጠቂ እና እናቶችን። ከማምጣት ነው እናቶቹን ከተለያዩ ችግሮች አውጥቶ በተለይ ደግሞ ያልወለዱ እናቶች የሚያግዛቸው የኔ እናቶችን ወደ ማዕከላችን ማምጣት ነው። ተጉዳሮቴ ወደ ማዕከላችን ማምጣት ነው። በአራቱም የኢትዮጵያ አቅጣጫ እንቀሳቀሳለሁ ይኸው ትልቅ ትልቅ መስሪያ ቤት ስለሆነ በጣም ብዙ ሺህ እናቶችም ልጆች ሽማግሌዎችና አባቶችም ጨምሮ ይኖራሉ። እና ብዙ ጊዜ የማደርገው ምንድነው? በየሀገሩ እየሄድኩኝ እዛው ታች ወርጄ መስራት አለብኝ። ምክንያቱም ትክክለኛ ተጎጂዎችን ለማወቅ ከላይ ሆኖ መስራት አስፈላጊ ስላልሆነ። እታች ወርጄ በየገጠሩ በየትንንሽ ከተማው የሄድኩኝ የተቸገሩን እናቶች የታመሙ እናቶችን የጤና አክል ያጋጠማቸው እናቶችንም ማንኛውም እናቶች ብዙ ጊዜ ቅድሚያ ይሰጣቸዋል እንጂ። አባቶችን ሊሆን ይችላሉ ብቻ የታመሙ ቅድሚያ ነው የሚሰጠው እናትም አባትም ልጅም ይሁን ቅድሚያ ይሰጠዋል። ከዛ ውጪ ግን ያው ሽማግሌዎች ናቸው ቅድሚያ የሚሰጣቸው ብዙ ጊዜ እናቶች የምለው እናቶች ስለሚ እንትን ጥቃት ስለሚደርስባቸው። በሽታ ስለሚያጠቃቸው በወሊድ ጊዜ አስፈላጊ ክትትል ስለማያደርጉ በዛ በዛ ምክንያት እናቶች ናቸው በሽተኞችም የሚበዙ። ብቸኛም የሚሆኑ አጋዥ የማይኖራቸው እናቶች ናቸው ከአባቶች ይልቅ። አባቶች ይኸው በጦርነት የሞቱ ድሮ እና እናቶች ናቸው ብቻቸውን የሚኖሩት እና በዛ ምክንያት እናቶች ቅድሚያ ምለው እንጂ። ማንኛውንም ሰው ብቻ የተቸገረ ካአምሮአችን ማለት ራሱን ማስተዳደር የከበደው መኖር የከበደው እንዲሁ ህክምና ራሱ መታከም ያቃተው። ዝም ብሎ ቤት ውስጥ የሚኖር ሰው እነሱ እነሱን የሰበሰብን ነው የምንኖረው እና። ቢያንስ አንድ ገጠር አካባቢ ሳምንት እና ከዛ በላይ እቆያለሁ። ይኸው እዛ ሄጄ የገጠሩን ባህል ተላብሼ ነው ሰዎቹን በጥናት ነው በጥቆማ ብቻ አይደለም። በጥናት ነው ብዙ ጊዜ። ያው በጥቆማ የታመሙ እናቶችን ነው የማገኘው የታመሙ ሰዎችን ነው እንጂ። የተቸገሩ ትክክለኛ ተቸግረው መኖሪያ ያጡ ሰዎች ብዙ ጊዜ በዘመድ በምናምን እንዳይሆን። ጥቆማ አልጠቀምም ቀጥታ በየቤቱ ነው የምሄደው። እና በመጠየቅ ብቻ አይደለም አኗኗራቸውን በማየት ነው። እንትን የምለው ምወሰነው ማለት ነው። እና የእኔ ተግዳሮት ይሄንን ነው ብዙ እናቶችን ከገጠር ከተቸገሩ ከታመሙበት ወደ ከተማ አምጥተን። ሆስፒታላችን አለ የራሱ የድርጅቱ ሆስፒታል አለ በሆስፒታሉ እንዲታከሙ ይደረጋል። በድርጅቱ ህክምና ወይ ደግሞ በዛ በሆስፒታላችን መታከም የማይችሉት ከባድ ደረጃ ላይ የደረሱ ሰዎች። ወደ ውጭም ልከን ወስደንም ማሳከም ግዴታ አለብን። ከእነሱ የምናገኘው ምንድነው? ምርቃት ነው። አንደኛ ሁለተኛ እንደ ኢትዮጵያ ሀላፊነት አለብን። እንደ አንድ የኢትዮጵያ ዜጋ ማለት ነው። ይሄ ራስን ችሎ ሀብታም ነኝ ማለት ከባድ ነው። እና እነዚህ እናቶች ከጭንቀት ስናወጣቸው እንደዚህ አይነት እናቶች ቁጥር መቀነስ አለበት። የታመሙ የሚታመሙ ያጡ የነጡ የሌላቸው የሚበሉት የሚጠጡት የሌላቸው እናቶች ቁጥር ኢትዮጵያ ውስጥ ሲቀንስ ነው ሀፍታም ልንሆን የምንችለው እና። እነዚህ እናቶችን ነው ተጉዳሮት እንግዲህ ይሄ እነዚህ እናቶችን በየከተማው በየክልሉ የትም ቦታ እየሄዱ በገጠር በከተማው በበጋ በቆላው ሁሉ በበረሃው ሁሉ እየዞሩ ጎዳና ላይ የወጡን ሰዎችን ወደ ድርጅታችን ማዕከል ማስገባት። ነው የመጀመሪያ ስራዬ ህፃናትንም እንደዛው ወላጅ አልባ ህፃናት የሚደግፋቸው የሌሉ ቅድሚያ የሚሰጠው ይኸው ለታማሚዎች ነው። ታማሚዎችን ነው ብዙ ጊዜ ማለት የታመሙ ሰዎችን እንትን የምለው ቅድሚያ ወደ ድርጅቱ ማምጣት ስራዬ የሚሆነው ማለት ነው። እና የኔ የስራ የተግዳሮት ይሄን ነው። ወደ ገጠር መሄድ ብዙ ጊዜ ሰው ስልጣን ላይ ሲሆን ይሄን ነገር መቀበል አይፈልግም እኔ ግን ታች ወርጄ ነው እንግዲህ ይሄን ስራ የማከናውነው ተግዳሮቴ ይሄ ነው።

ጧት ላይ በስራ የማደርገው ነገር ቢኖር የመጀመሪያው ነገር መስራት ነው። ቤት ውስጥ እንግዲህ የቤተሰብ ሀላፊ መሆን ከባድ ነው። ወንድሞች አሉ እናቴ አባቴ እና የኔ ሙያ በጣም የሚገርም ሙያ ስለሆነ ምንድነው የማደርገው? ቁርስ ጠዋት ተነስቼ መስራት ነው። እና የምሰራው ምግብ ደግሞ የተለያየ ነው የሚወዱት። ወንድሜ ሌላ ነው የሚወደው እናቴ አባቴ ምናምን ይላል የተለያየ ነው የሚወዱት። ቁርስ እና ግማሹ የፈረንጅ ይወዳሉ የፈረንጅ ምግብ ግማሹ ደግሞ የሀበሻ ምግብ ነው የሚወዱት። እንደየ ምግባቸው እንደሚወዱት ነገር ነው ጠዋት ተነስቼ የምሰራውና ጠዋት ስራ ላይ እንግዲህ ቁርስ መስራት ስራዬ እና ቁርስ መስራት እንደዚህ ቀለል ያለች ቁርስ አይደለም የምሰራው እኔ ማለት እኔ ትልቅ ቤተሰብ ብዙ ናቸው። ግማሹ ፒዛ ይፈልጋል ግማሹ ናዛኛ ይፈልጋል ግማሹ የሀበሻ ምግብ ይፈልጋል እና ቁርስ ይባል እንጂ እንደ ምሳ ነው እዚህ ቤታችን ዝግጅቱ እኔ ደግሞ በምንድነው የተመረኩት እነዚህ ምግብ ሼፍነት ነው። ምግብ በመስራት ነው የተመረኩት። አሰልጥነውኛል ለምን ሲጀመርም ስለ የምሰራው ነገር ስለሚጣፍጣቸው ምን አደረጉ ተንኮላቸው እኔ እንድማር አደረጉኝ ምግብ ባለሙያ ይሄ የፈረንጆችን እንድችል። የፈረንጆች ምግቦች እንድችል ምክንያቱም ባለሙያ ስለሆንኩኝ። ሲጀመርም ምግቤ ስለሚጣፍጣቸው። የሀበሻ ምግብ ሁሌ ከምን በላይ እያሉ ወንድሞች የምን ያደረጉ በግድ በግድ ምግብ ስልጠና እንድሰለጥን አስደረጉኝ ይኸው አሁን ጠዋት ተነስቼ የነሱን ምግብ ወደ መስራት ነው። በጣም ረጅም ሰዓት ነው የሚፈጅብኝ አሁን አስራ ሁለት ሰዓት ተነስቼ እስከ ሶስት ሰዓት እስከ ሶስት ሰዓት በቃ የነሱን ቁርስ ስሰራ። ስሰራ ስሰራ ነው የምውለው ምክንያቱም የቤታችን ሰዎች ጠዋት ነው ቁርስ የሚ በልተው የሚወጡት ምሳ ሰዓት አይኖሩም አራት ደግሞ አብዛኞቹ አይበሉም። እዛው ውጪ በልተው ነው የሚመጡት እና በቃ ረጅም ሰዓት ምግብ በመስራት ነው እኔ ጠዋቴን የማሳልፈው። አያግዙኝም ታላላቆቼ ናቸው እምቢ ካልኳቸው ጠፍጥፈው ነው የሚጥሉኝ እና ጠዋት የጠዋት ስራ ሁሌ ቁርስ መስራት ነው በቃ ቁርስ መስራት ነው ብዙ አይነት ቁርስ ነው የምሰራው። በትንሹ እስከ አስር አይነት ቁርስ ነው የምሰራው የተለያዩ ቁርሶችን ፍርቶችን በቃ መፍጨት ጁስ መፍጨት ምናምን ብዙ ነገር ማድረግ ዲኮር በቃ የቁርስ ዲኮር መስራት አለብኝ ምክንያቱም በጣም ትልቅ የምግብ ጠርንቤዛ አለ። እሱም ሞልቼ መጠበቅ አለብኝ ግን ደስየሚለው ደጎስ ያለ ገንዘብ ይሰጡኛል ወንድሞቼ ይገርምሃል እና ደጉስ ያለ ገንዘብ ቢሰጡኝም ግን በግድ ነው የሚያሰሩኝ። ያው እኔ ደግሞ እንደነሱ ተኝቼ ስነቃ ምግብ ቀርቦ መጠበቅ እፈልጋለሁ። ግን እነሱ በጣም ወበር ነው የሚያስሩኝ ከፍ ያለ ስራ። እና ጠዋት ላይ በቃ እስከ ሶስት ሰዓት ባለው ከጧት ጀምሮ በጧት ተነስቼ እስከ ሶስት ሰዓት ባለው ምግብ በመስራት ነው የማሳልፈው። ግን ከሃያ እስከ ሰላሳ ሺህ ብር በወር የተቀያየሩ ይሰጡኛል እያንዳንዳቸው ቁርስ ማለት ነው ከእንትን ውጪ ከወጭ ውጪ ማለት ነው። ማሚ በጣም ነው የማሳዝናት ቢሆንም ግን እነሱ ካዘዙ ደግሞ ማሚ ምንም አትሰማኝም ማለት እሺ ነው የምትላቸው። እንዲበሳጩ አትፈልግም እና እኔ ላይ አይዞሽ እያለች አንዳንድ ጊዜ ታግዘኛለች የው ፆለት ስለምታደርግ ነው እንጅ። እና ጠዋት ጠዋት በቃ በስራ የማሳልፈው ቁርስ መዝራት ነው ከዛ ደግሞ የእነሱን ልብሶች። መምረጥ አሁን የኔ ስራ የሆነብኝ አሁን ምንድነው? የፋሚሊ ልብስ መምረጥ ለብሰውት የሚወጡትን ልብስ በቃ እንዳለ የቤተሰቦችን ልብስ ይሄ ማች ያደርጋል አያደርግም ይሄ እናንተ ጋር አይሄድም። ፊት ጋር ይሄዳል አይሄድም በቃ እነሱ ጋር ልብስ መምረጥ ሌላ ስራዬ ደግሞ እሱ ነው። በቃ እኔ የግል አማካሪያቸው አድርገው ነው የቆጠሩኝ እንደው ፍትህ ለኔ ፍትህ ለኔ ጭራሽ እኛ ቤት ምንም ፍትህ የለም። እኔን በጣም እየተጨቆንኩ ነው ጨቆኑኝ በጣም እና። አሁን ላለ ለሚለብሱት ልብስ የነሱ ፍቅረኛ ለሚወዱት እኔ ምን አገባኝና? ነው አሁን የምትወደው ይመስልሻል አይመስልሽም በቃ። የነሱን ልብስ መምረጥ ሁለተኛ ስራዬ ሆኗል። አስር ጎረምሳ አለ ቤታችን ሴቶች አሉ። ፋዘር አባቴ እናቴ አሉ። ሌሎችም ሰዎች አሉ አብረው የሚኖሩ የአጎቴ አክስተ ልጅ እነ የነሱ ምግብ በቃ መስራት ነው የመረረኝ። አሁን ዙሮ የጧት ሰራዬ የነሱን ቁርስ መስራት ነው። ገንዘብ ይሰጡኛል በደንብ ቢሆንም። ልብሳቸውን ማዘጋጀት የኔ ስራ ነው።

ብዙ ጊዜ የምትጠቀማቸው መሳሪያዎች ይኸው ገጠር ብዙ ጊዜ አንዳንድ አካባቢዎች ለየት ያለ በሽታ እንዲሁ አየር ሲቀየር የሚያጋጥም ነገሮች ስለሚኖሩ ድንገተኛ ማከሚያ። እንትኑ ይኖረኛል መሳሪያው ይኖረኛል። አንዳንድ መታከሚዎች ያንን ቦታ ሲሄድ አሁን አጥንቼ ነው የሚሄደው። እናቶችን ልጆችን አባቶችን ለማምጣት መጀመሪያ ቦታውን እዛ የሚሄድበትን አካባቢ ምንድነው ያጠናው ነው። የምሄደው በመንገዴ በጉዞዬ ላይ። እና የሚያስፈልጉኝን ነገሮች ያው እንደየቦታው የተለያዩ ናቸው። ለምሳሌ አንዳንድ ቦታዎች አጎበር በጣም አስፈላጊ ነው ኬሚካል ያለው ምክንያቱም ወባ ሲኖር ስለሚጅን። ሁለተኛ ደግሞ አንዳንድ አካባቢ ደግሞ በጣም ብርድ የሚሆንበት አካባቢ ስላለ። ትልቅ ብርድ ልብስ እና ወደ ታች መሬት ላይ ስለምንተኛ ወፈር ያለ ፍራሽ ያስፈልገናልና ፍራሽና ብርድ ልብስ ያስፈልጋል። አንዳንድ አካባቢ ደግሞ በጣም ሙቀት ስለሚሆን ደግሞ ቬንቲሌተር በእጅ የሚያዝ ቬንቲሌተር ያስፈልጋል። በጣም ብዙ ነገር ያስፈልጋል ይሄ ህክምና ቅድሚያ የሚሰጡ ህክምናዎች በጣም ነው የሚያስፈልገው። ምክንያቱም ብዙ ጊዜ ያመኛል የአየር መቀያየርም ሊሆን ይችላል። እንደዚሁ የአካባቢው እነዚህ በሽታዎች ሊኖሩ ስለሚችሉ ተላላፊ የሆኑ እና ቅድሚያ ህክምና ነውና። የቅድሚያ ህክምና ስለሚያስፈልገኝ እነሱ እነሱን እይዛለሁ አንዳንድ መድሃኒቶቹን እይዛለሁ ኬሚካሎቹን እይዛለሁ። ደግሞ ሰዎቹን ያሉበትን ሁኔታ ቼክ ለማድረግ ብዙ አጀንዳዎች ፒሲ ያስፈልገኛል ፒሲ ይዤ ካሜራ ያስፈልገኛል። እና በብዙ ብዙ ነገሮች መሳሪያዎች ይይዛሉ በትንሹ ይሄ ነው ይሄ የማደርገው ምንድነው? ወደ ገደብ ሲሄድ ነው። እዛ እናቶችን ለማምጣት ሲሄድ ምናምን እነዚህ እነዚህ መሳሪያዎች ያስፈልጋሉ። አንዳንድ ቦታዎች ደግሞ በጣም አደገኛ ቦታዎች አሉ። የጦር መሳሪያ ያሉባቸው አካባቢዎች እነሱ ምንድነው? እኔ ባሊዝም አዳቢ መሳሪያ የያዙ ሰዎች ሽፍታዎች ስለሚኖሩ መሳሪያ የያዙ ሰዎች ምናምን አጃቢ ይኖረኛል። በመንግስትም በመስሪያ ቤትም አጃቢ እንዲሰጠኝ እጠይቃለሁ። ከዛ እነሱ መሳሪያ እንዲይዙ ይደረጋሉ እና የተለያዩ መሳሪያዎችን ያ ድንገተኛ እገታ ሊሆን ይችላል ጦርነት ሊሆን ይችላል። ራስን ለመከላከል የሚጠቅሙ ነገሮችን እንይዛለን። እና ብዙ ነገር እንይዛለን ምግብ እንይዛለን ምግብ አሁን እይዛለሁ እኔ ብዙ ጊዜ ማሚ ረዘም ያለ ጊዜ የሚቆይ ምግብ። ትሰጠኛለች ከዛ ውጪ ማር አንዱ መሳሪያ ነው። ለኔ ማር ብዙ ጊዜ በሽታን ተከላካይ ስለሆነ ማር እና አንዳንድ ነገሮች ቀላቅዬ የምትጠቀማቸው ነገሮች አሉ። በበሽታ ለመከላከል ማለት ነው። እና ብዙ አይነት መሳሪያዎችን እጠቀማለሁ። ዋናውና ትልቁ ግን ፒሲ ነው ፒሲ አስፈላጊ ነገር ነው። ሰዎቹን ለማምጣት መጀመሪያ ፎቶ መላክ አለብኝ ከዛ ካዩት በኋላ ምን ያክል እንትን እንደሆነ ዲቴል የሆነ ዝርዝር መጽሐፍ አለብኝ። በዝርዝር ጽፌ ያሉበትን ሁኔታ ከዛ በቦርዱ ነው እንግዲህ ወስኖ። ስራ ላይ ነው ቦርዱ ሁሌም ሃያ አራት ሰዓት ስራ ላይ ነው እና እነሱ ይወስናሉ። መምጣት ካለባቸው ያው ቀጥታ መኪና ይመጣና ይወስዳቸዋል ማለት ነው። እና መኪናም አንዳንድ ጊዜ መኪና የድርጅቱ መኪና አለ እሱን ይዤ ነው ብዙ ጊዜ የምንቀሳቀሰው። እና መኪና አለ ከዛ ደግሞ ምግብ መስሪያዎች ራሱ ይዤ እንቀሳቀሳለሁ። በመኪናው ውስጥ የምግብ መሳሪያዎች ምግብ የምሰራባቸው ማለት ነው ስቶቭንም ደስትንም የመሳሰሉትን ነገሮች። ገዝተን ነው እንግዲህ ወደ ገጠር አካባቢ የምንሄደው። እና በጣም ብዙ አሁን ዲቴል ማነው በዝርዝር ለማስረዳት የሚከብደኝ። በጣም ብዙ አይነት መሳሪያዎች ያስፈልጋሉ። አልባሳትም ሊሆን ይችላል። እና ሌሎች ነገሮችን ይዤ እሄዳለሁ እጠቀማለሁ። እና እነዚህን መሳሪያዎች በመያዜ ነው እስካሁን በህይወት ያለውት እንጂ በጣም ከባድ ነው። ከሀገር ሀገር በተቀያየርኩ ቁጥር ብዙ ነገር ስለሚገጥመኝ ብዙ አይነት መሳሪያዎች። ይላኩልኛል። እንደገና እኔም ይዤ እሄዳለሁና። ብዙ አይነት መሳሪያዎች እጠቀማለሁ ለገጠር የሚያስፈልጉ ገጠር ለመሄድ ለመኖር የሚያስፈልጉ መሳሪያዎች

እኔ አዎ ስሜቴን በፊቴ ነው አሳያለሁ ለመደበቅ አልሞከርም ብሞክርም ፊቴ እሺ አይለኝም እኔ እንኳን ዝም ለማለትና ራሴን ለመቆጣጠር ብሞክር። ፊቴ በአንዴ ከነጭ ወደ ቀይ ነው የሚቀየረው እና። በተለይ ስናደድና መጥፎ ነገር ሲናገሩኝ። በጣም ነው የሚከብደኝ በጣም ሰውነቴ ቅይርይር አይኔ ይቀላል። ጅማቴ ግትርትር ይላል። ፊቴ ቅልት ነው የሚለው። አፍንጫዬ ሁሉ ነገር ነው የሚቀላው እና። በተለይ ጅማቴ በጣም ነው የሚገታተረው። ይሄ ግንባሬ አካባቢ ምናምን ጆሮ አካባቢ ያለው ግንባሬ። ቦታ በጣም ነው የሚቀያየረው በጣም ጅማቴ። ቁጥርጥር ነው የሚለውና ስሜቴን መደበቅ አልችልም። ይሄም የሆነው ምንድነው? ራሴን ስሜቴን ለመደበቅ ስሞከር ነው እንደዚህ የሚሆነው። ስሜቴ ፊት ለፊት ብናገር ኖሮ ይወጣልኝ ነበረ እንትን አልልም ግን። ይታወቅብኛል ዞሮ ምንም እንዳልተከፋው ምንም እንዳላዘንኩ ምንም እንዳልተደሰትኩ። ለመሆን አልሞክርም። ማለት ብሞክርም ራሱ ሳ ፊቴ። በቃ ግልጽ አድርጎ ነው የሚናገረው እሺ አይለውም። ፊቴ በቃ ጠንካራ አይደለም። ፊቴ ላይ ሁሉ ነገር የሚነበብብኝ እና። የሆነን ሰው ከጠላው። ማለት ብ ባልናገርም ይሄ ለማስመሰል ራሱ ብሞክር አልሞክርም ግን። ብሞከር ፊቴ በጣም ነው አስቀያሚ እይታ የሚያሳየው። ሳላውቀው እንደዛ ነው የሚሆነው እና። ካስደሰተኝ ሰው ደግሞ ግን መደበቅ አለብኝ ያስደሰተኝ ሰው እንዳስደሰተኝ መናገር የለብኝም ብዬ ራሱ ከሞከርኩ። አልችልም። በቃ በተለያየ እንትን ማለት ፊቴ ነው ዞሮ ደስተኛ ስሆን በጣም ያስታውቃል። ወድያውኑ ደግሞ ግልብጥ ብሎ እንትን ሲል። ሀዘን ላይ ስሆን ደግሞ መልሶ የሚሆነው የተለያየ ነው። እና ፊቴ አንድ ጊዜ ነጭ ይሆናል አንድ ጊዜ ቀይ ይሆናል እንደሚያጋጥሙኝ ነገሮች ደስታ ከሆኑ። ፍክት ነው የሚል ሰው ፊቴ በቃ ፍክት ደስተኛ ለመሳቅ ስሞክርም የእውነት እስቃለሁ። ከዛ ውጪ ግን በጣም አዝኜ በጣም ተናድጄ ወይ አልቅሼ ምናምን። ግን ለሰው ብዬ ለመሳቅ ስሞክር ጥርሴ ፈገግ ብልም ትክክለኛ የሳቅ እንትን አይሆንም። ፊቴና ስሜቴን በፊቴ ላይ በጣም ነው የማሳየው። መደበቅ ብችል ግን ምኞቴ ነው የኔ ምኞት አሁን። ስናደድ ሰዎች ሲያናድዱኝ ዝም ብሎ ማለት ውስጤ ዝም ማለት ውስጤም ዝም ሲል ፊቴም ኖርማል ቢሆን ደስ ይለኛል። ስደነግጥም እንደዛው የሆነ መደናገጥ ሲታይብኝ ፊቴ አብሮ እንደዛ ተመሳሳይ ነገር ባያሳይ ደስ ይለኛል ማለት። ውስጤ ዝም እንደምለው ሁሉ ፊቴም እንደዛው ዝም ማለት አለበት። ግን እኔ እንደዛ አይደለሁም በቃ ይታወቅብኛል። አይኔ ቅልት ይላል በጣም ይቀላል። ከዛ ደግሞ ጅማቴ በቃ እኔ ሊፈነዳ ነው የሚችለው በጣም ነው የወጣጠረው በጣም በጣም በጣም። እኔ ራሴን መቆጣጠር አልችልም እስካልተናገርኩት ነገ ድረስ ያንን በቃ። የሚያናድድ ነገር ከሆነ የሚያስደነግጥ ነገር ከሆነ። በአንዴ ስሜቴ ነው የሚቀያየረው ፊቴ በቃ። ፊቴ ግልብጥ ነው የሚለው ግልብጥ ራሴን በቃ መሆን አልችልም። ይቀላል ሁላ ነጭ ነው ፊቴ ነጭ ነው እና። ቅልት ብሎ ቀይ ነው የሚሆነው እና። ፊቴን ስሜቴ ላይ ፊቴ ሁል ጊዜ ይታይብኛል። እንዴት? መደበቅ እንደሚቻል ሞክሬያለሁ ግን አልቻልኩም። እኔ ባልፈልግም በቃ ሰ እንደዛ ሆኖ ነው ራሴን የማገኘው። ሰውነቴ ጋር ምንድነው? ከጭንቅላቴ ጋር ግንኙነት አለው ፊቴ የፊቴ እንትንን ሁኔታ እና ውስጤን ብቻ ጎድቶኝ ዝም ቢል ወይ ደግሞ ውስጤ ብቻ ተደስቼ ዝም ፊቴ ዝም ቢል ጥሩ ነበረ። ግን ፊቴ ይታይብኛል ሳልፈልግ ነው የሚታይብኝ በነገራችን ላይ ፈልጌ አይደለም። ለመደበቅና እንዳልተሰማኝ ምናምን ለመሞከር እሞክራለሁ። ግን ጭራሽ ጭራሽ እሺ አይለኝም በቃ ይታወቅብኛል እንደተናደድኩ ይታወቅብኛል። እንደኮረፍኩ ይታወቅብኛል ጥርሴ እኮ እየሳቀ ነው ግን። በሁሉ ነገር ይታወቀብኛል እና። ስሜቴ በጣም ነው የሚታወቅብኝ ፊቴ ላይ እና ፊቴ። በዚህ አጋጣሚ እንዴት እንደሚስተካከል ራሱ ግራ ገብቶኛል ሰዎችን ስጠይቅ ሁሉ። ቀላል ነው ይላሉ ለኔ ግን ከባድ ሆኖብኛል። እሞክራለሁ። እኔ ምንም አልተሰማኝም ብዬ ራሴን በመስታወት ሳይ ግን። ሰውነቴ ተገለባብጧል እንዳለ አይኔ ሳይቀር ግልብጥበጥ ብሏል እና እንደዛ ነው የሚሆነው። ማስተካከል አልቻልኩም ስሜቴን በፊቴ ላይ ማሳየት። እና አሳያለሁ።

የአመራር ሚና አለኝ አዎ የአመራር ሚና አለኝ። በድርጅታችን ውስጥ አሁን የድርጅቱ ሀላፊ እኔ ብሆንም። በየድርጅቱ ብዙ አይነት ሚና አለኝ። እና ደስ የሚለው የኔ ድርጅትን ሳስተዳድር ምንድነው መሬት ላይ ወርጄ ነው የማስተዳድረው። በየገጠሩ ደስ የሚለው የኛ የበጎ አድራጎት ድርጅት ስለሆነ ለግል ጥቅም የሚሰራ ስራ የለም። ለሰዎች ደስታ ነው የሚሰራው ለሰዎች ሳቅ ነው የሚሰራው ለሰዎች ጤና ነው የሚሰራው። ስራው እና እዚህ ጋር እንትን ማግኘት ገንዘብ ማግኘት የለም። ገንዘብ ማፍሰስ ነው ለሰዎች ገንዘብ ማፍሰስ ማለት የነሱን ደስታ ለመመለስ የነሱን ሳቅ ለመመለስ እኔ ያለኝን እንትን ማለት ነው። መስጠት ነውና የአመራርነት ሚና አለኝ። ምክንያቱም አንድ ድርጅት ያለምንም የገቢ ምንጭ ለረጅም አመታት ለምን ማለት የገቢ ምንጭ አለው። በርግጥ ግን እንዲኖር ያደረኩት እኔ ነኝ መስራቿ እኔ ነኝ እዚህ ያደረስኩት እኔን ሰርቼ የመጣሁት እኔን ገንዘቡን ድርጅቱን የመሰረቱት እኔ ነኝ አሁንም በጣም ብዙ ሺህ እናቶች ብዙ ሰው ደስተው የተመለሰለት። አመራርነት ሚና ኑሮኝ ነው ብዬ የማስበው እርግጥ ስለራስ ራስ መመስከር ጥሩ አይደለም ብዬ ነው። የማስበው ጥሩ አይደለም። ምክንያቱም ስለኔ አማራነት ሚና መኖርና ለመኖር የሚያውቀው ተመሪው ነው። የሚመረው የሚመራው አካል ነው። እና ሰራተኞች የኔ ናቸው እንግዲህ ይሄንን መልስ መስጠት ካለባቸው ራሱ የሚሰጡት ግን እኔ ራሴን የማውቀው አለኝ የመራርነት ሚና አለኝ። ብዙ የአመራርነት ሚና ብዙ አመት ሰርቻለሁ። በገንዘብ የሚያስገኙ ነገሮች ላይም ሰርቻለሁ አሁንም እየሰራሁ ነው የምገኘው። ግን አሁን ላይ እየሰራሁ ያለሁት ምንድነው? ድርጅት ምንድነው የበጎ አድራጎት ድርጅት ነው። እና እሱን እንግዲህ አመራር ሆኜ ነው የሰራው ያለሁት መሬት ላይ ወርጄ አመራሮች ደግሞ። መሬት ላይ መውረድ አለባቸው ብዬ ነው የማስበው። እና ወርደው ትክክለኛ ተጎጁን ትክክለኛ የሚያስፈልገውን ሰው ነው። እንትን ማለት ያለባቸው። ማናገር ያለባቸው መቀበል ያለባቸው ማሳከም ያለባቸው እና ደግሞ ማኖር ያለባቸው ማልበስ ማጠጣት ማብላት ያለባቸው እና ከላይ መቀመጥ ብቻ አመራር ሊያስብል አይችልም። እኔ በየገጠሩ እሄዳለሁ በየበረሃው እሄዳለሁና እኔ የአምራንነት ሚና አለኝ። ከእኔ በተረፈ ደግሞ ከዚህ በፊት ሽልማት አገኝቼበታለሁ። በአመራርነት እንግዲህ ጥሩ አመራር ስለነበርኩኝ ብዙ ጊዜ ሽልማት ተሰጥቶኛል በበጎ አድራጎት ማህበራቶች። በተለያዩ ውድድሮች ላይ እንግዲህ ድርጅቴም አሸናፊ ይሆናል እኔም የምስክር ወረቀት ሽልማቶች ዋንጫዎች ብዙ ጊዜ የምስጋናም ሰርተፊኬቲክ ይሰጠኛልና። የአመራሮች የአመራርነት ሚና አለኝ። በተረፈ ግን ሰራተኞቼ ናቸው እንግዲህ እና ከታች ያለው ተጠቃሚ ማህበረሰብ ነው እንግዲህ ይህንን መልስ ሊሰጥ የሚገባው ብዬ ነው የማስበው። እኔ ግን ለህዝብ ደስታ ለእናቶች ደስታ ለእናቶች ሳቅ ለህፃናት ሳቅ የማልሆነው ነገር የለም። እዚህ ጋር አመራርነቴ ለኔ ማለት ድርጅቴን ለማን ማሳለፌ መስጠት ስለማልችል እንጂ ከኔ የተሻለ ይሰራል ብዬ የማስበው ሰው የለም። ምክንያቱም እኔ ሙሉ ህይወቴን የምሰራው እዚህ ድርጅት ላይ ነው ለገንዘብ የለውም። እና ይኸው አመራርነት ከእኔ የተሻለ ሚና ያለው ሰው ባገኝ በእርግጠኝነት ይው እሰጥ ነበረ ግን ማንም ሰው የለውም። ገንዘብን የተመለከተ ነው መስራት የሚፈልግ ለመምራት ራሱ የሚፈልግ ሰው የለም ምክንያቱም በነፃ ነው የሚሰራው። በነፃ ነው የሚሰራው ደሞዝ አይኖረውም። ምንም አይኖረውም እዚህ ጋር ህሊና ያለው ሰው ብቻ ስለሆነ የሚሰራው እኔ የመራርነት ሚና እንግዲህ እዚህ ላይ በአለኝ ብየ የማስበው ያለ ክፍያ ስለመሳራ ምንም አይነት ክፍያ አላገኘም አላገኝም። ገንዘብ አላገኝም። መምራትና ማስተዳደር ነው እኔ የምፈልገው በደስታ በር።

ጣፋጭ ነገር እኔ ብዙ አልወድም የማልወድበት የራሴ ምክንያት አለ አይስክሬም አልወድም ምክንያቱም በሽተኛ ነኝ። እኔ ጣፋጭ ነገር ምንም አይነት ጣፋጭ ነገር። ስኳር ያለባቸው ነገሮች ማ ጣፋጭ የሆኑ ነገሮችን እንዳልወስድ ተካልክያለውና ክል። ምንም ነገሮችን አልወስድም የተከለከልኩት ደግሞ ከልጅነቴ ከህፃንነቴ ጀምሮ ነው። ምክንያት ለረጅም ጊዜያት እኔ ስኳር ጣዕሙንም ራሱ ቴስት ማድረግ አልችልም። በሽታ ምክንያት ማለት ነው። እና የሱቅ አይስክሬም አልወድም። አይስክሬም አልወድም። ቴስቱ ምን አይነት እንደሆነ አላውቅም። ቀምሼውም አይደለም መውደድ እና ለመውደዴ መብላት አልችልም። እና እኔ የሚጣፍጥ አይመስለኝም በጣም የሚያስጠላኝ አይስክሬም እንትን ሲሉት ሲሰሩት የማያቸው አይስክሬም የሚሰሩ ሰዎች በጣም ነው የሚያናድዱኝ። ሲጀመር እዛ ጋር ቴብላቸው ጋር ሆኖ በጣም ነው የሚያናድዱኝ። ለመስጠት በቃ ጫወታ ይጫወታሉ የሆነ ስሙን አላውቀውም። ግን የሆኔ ላለመስጠት የሚሞክሩት ነገር ጨዋታ በጣም የሚያናድደኝ። እኔ ጫማዬን አውልቄ አስይስክሬም የሚሰሩ ልጅ ሰዎችን ብጥፊ ብላችሁ ራሱ ደስ ይለኛል። አለበለዝያ ደግሞ እነሱ እንደዛ ሲሉኝ ደግሞ እኔ ብሩን ለመስጠት ብሩ ፕሮሰስ እንደነሱ ማድረግ ነበር የምፈልገው። ያናድዱኛል እና አይስክሬም እንዲሁ ዝም በማ በማሰብ ራሱ ያስጠላኛል። ሳልበላው ማለት ነው የሚሰሩት ሰዎች ናቸው እንድጠሉ ያደረጉኝ። እነዛ ሰዎች አሉ ዝም ብለው የሚያሽከረክሩት። ተጫወትን ብለው ስለዚህ ሰው አያውቁም ሁሉም ሰው እኮ ነው ደግሞ የሚያጫውት። እንዴ ኮስተር ያለ ሰው ሲኖር መስጠት ህፃናትን ያጫውት መጫወት ሶስ ያለባቸውን እና እነዚህ አይስክሪም የሚሰሩ ሰዎች በጣም ስለሚያነድዱኝ አይስክሬም ራሱ አልወድም። ሳየው ራሱ ያስጠላኛል አር ነው የሚመስለኝ የሆነ አር ነገር። ሲያስጠላ የሆነ በጣም ማስጠላቱ ራሱ። እና በጣም ነው ምጠላው አሰራራቸውንም አልወደውም ሁሉ ነገር አልወድም። አይስክሪም የሚባል ነገር አልወድም ደስ አይለኝም። በዚህ እንቁላል ሳይበስል የተሰራ ምናምን እንቁላል ሳይበስል ምኑ ነው የሚያስጠላው? እንቁላል የያላስኳል እንትን ይል የለ አረፋ አስወጥተው አ እንዴ እንትን ነው የሚሉት? ያስጠላኛል አይስክሬም በጣም የሚያስጠላኝ። ስጀመር ጠፋጭ ነገር አልወድም ምንድነው ጣፋጭ ነገር መውደድ? ይኸው አንዳንድ ጊዜ አስፈላጊ ነው ግን ተፈጥሮዊ ጣፋጭ ነገሮች አሉ ሸንኮራ አገዳ አለ። ማራ አለ በቃ እኛ አካባቢ ደግሞ ደስ የሚለው ነገር አይስክሬም ምንድነው ነው የሚሉህ? ደስ የሚለው እኔ አሁን በቲቪ ምናምን ሳያቸው በጣም ስለሚያናድዱኝ በስልክ ሳያቸው ነው እንጂ። አይስክሬም ሲበሉ ምናምን ያስጠላኛል እንጂ። እኛ አካባቢ አይስክሬም ምንም የለም የለም ሻጭ የለም። ግዢ የለም እኛ ጋር አልተለመደም አይታወቅም። ቲቪ ላይ እንደማየው ነው የምጠለው። እንግዲህ አይስክሬም አሁን የጠላሁት እኔ በቲቪ አይቼ በስልክ በቲክቶክ ምናምን አይቼ አይስክር የሚሰጡትን ምናምን የሚያናድዱኝ እነዚህ ቲክቶክ ላይ እያየሁ ነው እንጂ። ትክክለኛ አይስክሪም አሁን እዚህ የለም። ኢትዮጵያ ማነው ኢትዮጵያ አልኩኝ እዚህ አሁን እኛ ያለንበት አካባቢ። አይስክሬም ምን እንደሆነ ራሱ አናውቅም። ያው ስንማር ምናምን ነው እንጩ ስሙን ያወቅነው። አላውቅም አሁን እኔ አይስክሬም ፊት ለፊት አይቼ ነክቼ አላውቅም። ምናልባት አንዳንድ ሱፐር ማርኬቶች ሊኖር ይችላል አላውቅም ልጆች ሲባሉ ሳይ ነው። እኔ በእኛ በልጅነታችን አልበላን ተከልክያለሁ። አሁንም የሚበላ ሰው አላይም። የሚበላ ህፃናት አላይም። አይስክሬም ሲጀመር ከሀገራችን የለም ደስ የሚለው። በየቦታው መንገድ ላይ አሁን እንደ ውጮቹ አይደለም አይስክሬም ሻጭ ሳይሆን። ሽንኳራ ሻጭ ነው ያለው እዚህ ጣፋጭ ነገር አሁን ሽንኳራ ነው የሚሸጠው እዚህ። ሽንኳራ አገዳ እንጂ አይስክሬም የለም ሻጭ የለም ደስ የሚለው። እና አንወድም እኛ አንወድም አሁን እኛ አካባቢ ሰው ጠፋጭ ነገር አይወድም። ልጆችም ጥሩ አይደለም ጥርሳቸው ይበላሻል የጥርሳቸው በጣም ምያስጠላውና አይስክሬም እኔ አሁን አልወድም። እንኳን አለመብላቴ ምርጥ ቆንጆ ጥርስ ነው ያለኝ ቆንጆ ያልተበላ ያልተቦረቦረ ጥርስ። ጣፋጭ አለመብላቴ አይስክሬም አለመብላቴ እና አይስክሬም የምትወዱ ሰዎች ግን ምናችሁ ነው የሚያማችሁ ነው የምለው? ቆይ ምን ሆናችሁ ነው ግን እንደው አር ምመስል ነገር ነው የሚበላ? እዛ እንትን ሲሉ አያቸዋለሁ በቲክቶክ የሆነ ራሳቸው እንትን ሲሉት ሲቀበሉት ከማሽኑና ሰው የሌለበት አካባቢ። የሆነ እንደ አር ነው የሚወርደው ማለት ነው። ሲያስጠላ እና አልወደውም እኔ ያስጠላኝ አይስክሬም። ተከልክያለሁም ባልከለከልም ግን የማልበለው ምግብ ቢኖር የማልበለው ምግብ ነው ጣፋጭ ቢኖር አይስክሬም ነው እንዳለ ጣፋጮች ሲጀመር አስፈላጊ አይደለም።

የጧት እለታዊ ተግባሬ ምንድነው? የማደርገው ብዙ ጊዜ የወንድሞቼን እና የእህቶቼን ካልሲ ማጠብ ነው። ሁሌ ካልሲያቸውን ያሳጥቡኛል። ይገርማል አና ጠዋት ተነስቼ ካልሲ ማጠብ ነው ስራዬ። ቦክሰራቸውን ራሳቸውን ነው የሚያጥቡት ካልሲያቸውን የሴቶችን ወንዶችንም እኔ አጥብላቸዋለሁ። እና ልብሳቸውን አጥብላቸዋለሁ በጧት አስነስተው እንግዲህ ልብሳቸውን የሚያሳጥቡኝ እኔን ነው ራሳቸው ስፖርት ይሰራሉ። ጠዋትንየኔ ተግባር የሚሆነው ምንድነው? የነሱን ካልሲ ማጠብ። ወደ ብዙ ናቸው እኛ ግቢ አሁን እኛ ቤት ያሉት አሁን ከአስር በላይ ናቸው አንድ ቤት የምንኖረው ብዙ ክላስ አለ ብዙ ክፍል አለ። የነሱን ሙሉ ካልሲ እኔ ነኝ የማጥበው ካልሲያቸውን አጥብላቸዋለሁ። ይሄ ትንንሽ ልብሶችን እኔ ነኝ የማጥብላቸው። ከካልሲ ከእንትን ውጪ ጅንስ ነው የማላጥበው ጅንስ እጄን እያመመኝ ብዙ ጊዜ እጄ ስለተሰበረ ጅንስ አላጥብም። ከዛው ዉጭ ግን ሁሉንም ጠዋት እየተነሱ ምክንያቱም አስራ ምናምን ሰው በአንድ ቀን ብዙ ካልሲ ነው የሚያቆሽሸው። ከዛ ደግሞ ብዙ ልብስ ቲሸርቶች ምናምን በእጅ የሚታጠቡ ልብሶች ሹራቦች አሉ። ማሽን ውስጥም የማይገቡ እነሱ እነሱን እኔ ሳጥብ ነው የምቆየውና የጧት ስራዬ ይሄ ነው። የመጀመሪያው ሁለተኛ ደግሞ ያው የነሱን ቁርስ መስራት መሮኛል ነው የነሱን ቁርስ መስራት ደግሞ እኮ ይመርጣሉ አንድ አይነት ምግብ አይበሉም ይመርጣሉ እሱን ምግብ መስራት ነው። አንድ ጊዜ እኔማ በጨው እያበዛሁ ነው የምሰጣቸው ቆይ አንድ ጊዜ ጨው በዛ አንድ ጊዜ አነሰ አንድ ጊዜ እንደዚህ በቃ እኔ ወንድሞቼ እየደበደቡኝ ነው ዙሮ ብቻ የጧት ተግባሬ ይሄ ነው። ብዙ አይነት ተግባር አለኝ። ከዛ ውጪ ደግሞ እነሱ ሳይኖሩ የማደርገው ነገር ቢኖር ቤተክርስቲያን ነው ብዙ ጊዜ የምሄደው። ቤተክርስቲያን እናቴ ጋር አብረን ቤተክርስቲያን እንሄዳለን እዛ ቅዳሴ አለ ጸበል መጠጣት አለ ጻድቅ መብላት አለ። ብዙ ለኔቢጤ የሚሰጡ ነገሮች ይኖራሉ ምግብ ሰርተን ነው ብዙ ጊዜ የምንሄደው። ቤት ውስጥ ማታ ምግብ ሰርተን እናድራለን። ብዙ ምግብ ማለት ነው እና ከዛ እናቴ ጋር ሄደን ጠዋት ከቅዳሴ በኋላ እሱን ነው ምግብ የምንሰጠው ለኔ ቢጤዎች እንሰጣለን በፌስታል እያደረግን። ጠላም ይኖራል ጠላን እንሰጣቸዋለን ወይ ደግሞ የሚጠጣ ነገር ውሃም ሊሆን ይችላል እንሰጣቸዋለን። እንደዛ ነው የምናደርገው ከዛ ቤተክርስቲያን ትምህርት ይኖራል ትምህርት እንማራለን። መልእክት ይኖራል መልእክት እንደዚሁ ብዙ ነገር አለ። እንደዛ አድርገን እንቆያለን ማለት ነው። ብዙ ስራ አለብን። የጧት ስራ ይሄ ነው እንግዲህ ቤተክርስቲያን መሄድ ከቻልኩ ደግሞ ጸሎትም አነባለሁ። አንዳንድ ጊዜ በገና እንማራለን ምናምን። ብዙ ስራ አለኝ ቤተክርስቲያን ከሄድኩኝ የበረከት ስራ አይጠፋም እዛ። ይጠረጋል ውስጥ ይጸዳል። ግቢው ይጸዳል የሚተከሉ ነገሮች ይኖራሉ። ውሃ መቅዳት ይኖራል። ለጻድቅ የሚሆኑ ዱቄቶች ይቦካሉ ምናምን አንዳንድ ጊዜ ብዙ ስራዎች አሉ። ቤተክርስቲያንም የሚሰሩ ከመነኩሴዋ ጋር ሆነን ብዙ ስንዴ ይለቀማል። ብዙ ነገር አለ። ከእናቴ ጋር ሆነን ከዛ እንመለሳለን ተመልሰን አሁንም ለእናቴም ቢሆን እኔን ቁርስ የምሰራ ተመልሰን ቁርስ እሰራለሁ። ያንን ቁርሱን እቃ አጥባለሁ እኔ እኔ ልጅቶቷን ሰራተኛዋን ሰግዛት እቃ አጥባለሁ። ቤቱን እናቴ አንቺ አፅጂ ነው የምትለኝ አንቺ ወልዊ ነው የምትለኝ ምክንያቱም እኔ ጽድት አድርጊ ነው ረጅም ሰዓት ፈጅቼ የምወለውለው የምታጠበውንም አጥበው ማጸዳውና። የምጠራርገው እኔ ስለሆንኩኝ ልጅቷ የ የምሳ ምናምን ማዘጋጀት አለባት ሌላ ስራ ነው መስራት ያለው ግቢ መድረክ ምናምን ነው። ሰራተኛው የምታደርገው እና እኔ ያንን ቤት እንግዲህ ያንን ሴራሚክ ብዙ ክላስ የእነዛን ውርጋጦች ቤት እንግዲህ ውርጋጦች ክፍል የመኝታ ቤት እኔ ነኝ ስወለዉል የምዉለው ጠዋት የማጸዳው ማለት ነው። ካልሲያቸውን እኔ አጥባለሁ። እኔ አስገባለሁ ጠዋት በቃ እኔ ጠዋት ነው እንደውም እንዲታጠብላቸው የሚፈልጉት እነሱ እያሉ ከዛ እነሱ ከሄዱ ስለማላትበላቸው። እነሱ እያሉ ነው የሚያሳጥቡኝ ወንድሞቼና። ተፋረዱኝ እነዚህ ወንድሞቼን በጧት እያስነሱ የሚያስ

አዎ እችላለሁ ኮምፒውተር መጠቀም እችላለሁ። ከልጅነት ጀምሮ ነው ኮምፒውተር እንደምትጠቀም ያደረጉኝ። ፎ ቤተሰቦቼ ምክንያቱም ብዙ ነገር የሰራበት ኮምፒውተር ብዙ ስራዎች። እናቴ ስራ ቦታ ያልጨረሰችውን ስራ ቤት ውስጥ እኔን እንድጨርስላት ነበር የምታደርገኝ። ምክንያቱም የሷን ስራ ሙሉውን በዝርዝር ስለማውቅ። ብዙ ነገሮች ብዙ ፋይሎችን ብዙ አጀንዳዎችን እኔ ነኝ የምሰራላት የነበረና። ኮምፒውተር መጠቀም እችላለሁ። ከዛ በኋላ አሁን የወይ ድርጅት ባለቤት አይደለም የድርጅት ባለቤት ሰውን ደግሞ ግዴታ በኮምፒውተር ማይጠቀ ድ የድርጅት ሀላፊ ሊኖር አይችልም። እና እችላለሁ። ኮምፒውተር መጠቀም ከልጅነቴ ጀምሮ ይገርምሃል ኮምፒውተር በመጠቀሜ ትሬድ አደርግ ነበር ፎሬክስ ትሬድ አደርጋለሁ። ብዙ ኤርድሮፖችን እሰራ ነበረ ከልጅነቴ ጀምሮ። ብዙ ነገር አደርጋለሁ። ገቢ አገኝበታለሁ ዞሮ ገቢ ስለማገኝ በ እንትን በኮምፒውተር መጠቀም ብዙ ብዙ ብዙ ጥቅም ሰጥቶኛል ገንዘብ ነው ዞሮ የምሰራበት። ህፃን ሆኜ በጣም ብዙ ገንዘብ እሰራ ነበረ ልክ እንደ አሁኑ ማለት ነው። ከልጅነቴ ጀምሮ ቢዝነስ እንትን እንደዚህ የስራ ሰው ስለሆንኩኝ። ኮምፒውተር እጠቀማለሁ። ግዴታ ነው በኮምፒውተር ነው ብዙ ገንዘቦችን ያገኘሁት። አሁን ያለው ድርጅቴን የከፈትኩት እንግዲህ በኮምፒውተር በሰራሁት ብር ነው። ኮምፒውተር ላይ በሰራሁት ብር እናቴ የመጀመሪያ ኮምፒውተር የሰጠችኝን ልጅ እያለሁ ነው። እሷ የሰጠችኝ ምንድነው? ኦንላይን አንዳንድ የትምህርት ነገሮችን ቸክ እንዳደርግ ነው። ዲሽክረን የዲሽክረን እንዴት እና ትርጉሞቹ ምናምን ቼክ እንዳደርግ ነው የምትሰጠኝ በዛ እንድሰራ። በቃ ይሄን የሆነ ጥናት እንዳጠና ምናምን የምትፈን የሰጠችኝ እሷ ስልክ ከምሰጥ ብላ ነው እሷ አስባ የሰጠችኝ ኮምፒውተር። ከዛ እኔ በኮምፒውተር ምን አደረኩኝ ስራ ስራ ሳረው። ደስ የሚለው ኮምፒውተሩ ብዙ አፖችን የሚቀበል ነው። እና ስራ ሰራሁበት በጣም ብዙ ስራ ሰራሁ ስልክ ገዛሁኝ ማሚ ሳታውቅ ማለት ነው በኮምፒውተር በሰራሁት ብር። ስልክ ገዛው ፒሲ ገዛው ከዛ ትልቅ ፒሲ ነው ይሄ። ግራፊክስ ያለበት ማለት ነው እሱን ላፕቶፕ ገዘው እና ይሄን ሁሉ ያገኘው ምንድነው? ኮምፒውተር በመጠቀሜ ነው። ኮምፒውተር ባልጠቀም ኖሮ ይሄ ሁሉ ገንዘብ አይገኝም ከዛ ይሄን አሁን ያለሁበትን ድርጅትም ሆነ መኪናዬን የነ ማሚን ቤት አሳደስኩላቸው። ምርጥ ጅ ፕላስ ስሪ ዘመናዊ ቤት የሰራሁትም በኮምፒውተር በሰራሁት ገንዘብ ነው። እና ከልጅነት ጀምሮ ኮምፒውተር ማወቅ ወደ ገንዘብ መቀየር ቻላል ይችላል። እና እናቴ ናት እንደዚህ ያደረገችኝ ያደረሰችኝ ምክንያቱም እሷ ቤት ውስጥ ምንድነው ኮምፒውተር አላትና ስራ በጊዜ ትወጣና ያለ ሰዓት ቤት መጥታ በኮምፒውተር ትሰራ ነበረ። እኔ ቤት ውስጥ ጥላይ ስለምትሄድ ከዛ እሱን ኮምፒውተር ቀኑን ሙሉ እኔ ነኝ። የሆነ ነገር ጌም ምንም ምንም ምንም የሆነ የምጫወትበት እና በዛ የተነሳ የማሚን ስራ መስራት ጀመርኩኝ። አንዳንድ ነገሮችን ታሳየኝ የነበረች ስማርት ነበረች እናቴ። ከዛ በኋላ ይኸው እስካሁን ድረስ በኮምፒውተር የተጀመረ ስራ ገንዘብ መሰብሰብ አሁን ላይ ትልቅ ትልቅ ትልቅ ብዙ ሰራተኞችን በመቶዎች የሚቆጠሩ ሰራተኞችን ቀጥሬ በድርጅቴ ውስጥም እንዲሰሩ የማደርገው እንግዲህ በኮምፒውተር ነው ኮምፒውተር በመጠቀሜ ነው። የእናቴን እና አባቴም ቤት መኪና ለሁለታቸውም መኪና ገዝቼላችኋለሁ። ይሄ ከልጅነቴ ጀምሮ ምንድነው ኮምፒውተር በመጠቀሜ ነው። ኮምፒውተር በመጠቀሜ ማሚ ባሳየችው ነገር አባቴም እረፊ ስላላለኝ ስላበረታታኝ ነው። እንግዲህ አሁን የሚነዱት መኪና አሁን የሚነዱት መኪና እና ቤት እንግዲህ የሚኖርበት ቤት። እኔም አብሬ ነው የምኖረው ዘመናዊ ቤት በኮምፒውተር የተሰራ ገንዘብ ነው። በኮምፒውተር የተገንዘብ እና ኮምፒውተር መጠቀም ከ አስራ አንድ አስር አመት ትዝ የሚለኝ አስር አመት አስራ አንድ አመት ጀምሮ ነው ገንዘብ መስራት የጀመርኩኝ በኮምፒውተር እና ኮምፒውተር መጠቀም እችላለሁ ይሄው ለዚህ ትልቅ ገንዘብ ትልቅ ገንዘብ አስገኝቶኛል። ጥሩ ነው ህይወትን ቀለል ያደርጋል ኮምፒውተር መጠቀም። በዚህ አጋጣሚ የምትጠቀሙ ሰዎች በጣም ነው የሚያሳዝኑኝ። ገንዘብ ያለምንም ኢንቨስት እንደሚሰራ አያውቁ።

በሰአት የምደርስ ሰው አይደለሁም በጣም አርፋጅ ነኝ። በጣም አርፋጅ ነኝ እኔ በተለይ ስራ ቦታ በሰአት አልደርስም። አርፍጄ ነው የምነሳው ከዛ ተደውሎልኝ ነው የምደርሰው ምናምን እና የሰዓት ሰው አይደለም። ማሚ ናት ብዙ ጊዜ ቀስቀሳ ወደ ስራ የምትልከኝ። ከዛ ውጪ ማሚ ካልቀሰቀሰችኝ በሰአት አልደርስም እኔ እና ቀጠሮ አክባሪ አይደለሁም። ለምሳሌ የምሳ ቀጠሮ ተቀጣጥራን በስራ በምናምን ጉዳይ ከጓደኞቼም ሊሆን ይችላል። ከስራ ባልደረቦቼ ጋር በምሳ ሰዓት ተቀጣጥረን ከሆነ። ለስድስት ሰዓት ተቀጣጥረን እኔ የምደርሰው ስምንት ሰዓት ነው። ምክንያቱም ራሴን ሜካፕ ስሰራ ፀጉሬን በተለያየ ስታይል ሳሲዝ ብዙ ብዙ ነገር ሻወር ስወስድ ማች የሚያደርግ ልብስ ከእኔ ጋር የሚሄድ ልብስ ከአየሩ ጋር የሚሄድ ልብስ ስለብስ። እንደገና ሳወልቅ ምን ስል ቶሎ አልደርስም በቃ። ረጅም ሰዓት ነው። ጫማ አንድ ጊዜ አንዱን አንድ ጊዜ አንዱን ስቀያይር ብቻ ረጅም ሰዓት ይፈጅብኛል እና። በሰአት የምደርስ ሰው አይደለሁም ሰዓት አክባሪ አይደለሁም። ብዙ ጊዜ ቢያንስ ከተቀጠርኩበት በትንሹ አንድ ሰዓት አረፍዳለሁ ከበዛ ሁለት ሰዓት እቆያለሁ። እና ከአንድ ሰዓት እስከ ሁለት ሰዓት መጠበቅ አለባቸው ማለት ነው የተቀጣጠርኩባቸው ሰዎች ከነገርኳቸው ሰዓት። እና በዚህ በአርፋጅነት በጣም ታዋቂ ነኝ አንዳንድ ጊዜ። ሰው እየመጣ ቢሮ ሰው መጥቶ ምናምን እኔ አርፍጄ ነው የሚሄደው አርፍጄ ብዙ አስቀምጫቸው ስልኬን ሁሉ እዘጋለሁ። አንዳንድ ጊዜ እና ስልክ ይደወለልኛል አለቃዬ ይደውልልኛል ብዙ ሰው ይደውልልኛል ከስተመሩ ራሱ ይደውልልኛል እና በዛ ምክንያት አርፍጄ እሄዳለሁ። እና አርፋጅ ነኝ የሰዓት ሰው አደ በሰአት የምደርስ ሰው አይደለሁም። በዚህ እንደውም ብዙ ጊዜ ማስጠንቀቂያ ተሰጥቶኛል። በስራው ቦታ ማለት ነው። ማስጠንቀቂያ ተሰጥቶኛል የመጨረሻ ማስጠንቀቅ እባላለሁ ግን ስራዬን ስለሚወዱት አያባርሩኝም። ለምንድ እንደሆነ? እንጂ ብዙ ጊዜ። ማስጠንቀቂያ ይሰጠኝ እና ልባረር ሁሉ አንቅ ሰዓት ተባርሬያለሁ። የሆነ ሰዓት ከዚህ ስራ ውጪ የነበረ ሰዓት በጊዜ ስለማልሄድ በሰአቱ ስለማልደርስ ከስራ ተባርሬያለሁ። ይሄ አሁን ስንተኛዬ ስራ ነው በጣም ብዙ ሰው ስራ ነው የተባረርኩት። በነገራችን ላይ በማርፈዴ ብዙ ስራ ነው እያረፈድኩኝ እየገባሁኝ ብዙ ስራ ተባርሬያለሁ። ይሄ ግን ትንሽ ስራዬን ስለሚወዱልኝ ከስተመር አያያዜን ይወዱልኛል እንደገና ደግሞ አርፍጄ ገብቼም በጣም ብዙ ስራዎችን ቶሎ ስለምጨርስ። ያረፈድኩበትን ሰዓት ማካካስ ስለምችል ከስተመር እያስጠበቅኩ ነው እንጂ። አርፍጄም ሄጄ እንትን እላለሁ እና በሰአቴ የምደርስ ሰው አይደለሁም። በዚህ ምክንያት ብዙ ጊዜ ተከስሻለሁ ደሞዜ ይቆረጣል ምናምን። እና ግን ምንም ማድረግ አትችልም ልምድ ነው። አንዳንድ ጊዜ እናቴ ቀስቅሳኝ ትሄዳለች ካልቀሰቀሰችኝማ ጭራሽ ከስራ እቀራለሁ። አንዳንድ ጊዜ እቀራለሁ በዛው ተኝቼ እንቅልፍ ከፍተኛ ሱስ አለብኝ። እና በሰአት የምደርስ ሰው አይደለም ቀጠሮ በቃ እኔን እኔ የሚያውቁኝ ሰዎች አሁን ስድስት ሰዓት ከተቀጣጠርን የሚያውቁኝ ሰዎች ስለሚያውቁኝ ሰባት ሰዓት ስምንት ሰዓት ነው። እኩል ለመድረስ ሲሉ የሚቆ የሚመጡት እና እንደዛም ሆኖ አይቀድሙኝም የሚገርምህ አይቀድሙኝም እኔ እኔ ዘግይቼ ነው የምመጣ እንደዛም። ሁለት ሰዓት ቆይተውም ቢመጡ ማለት ነው እና በቀጠሮ የምገኝ ሰው አይደለሁም። የሀበሻ አይነት ሰው ማስጠበቅ አንድ ሁለት ሰዓት ማስጠበቅ ደስ ይለኛል እኔ። ቶሎ ከደረስኩኝ የሆነ ብዙምአይመቸኝም እና በሰኦቱ የምደርስ ሰው አይደለሁም

አዎ የቀረ ምግብ በጣም ነው እምበላው በጣም ነው እምበላው ይገርምሃል። እናቴ ብዙ ጊዜ ምግብ ስታቀርብ እንዲተርፍ አድርጋ ነው እምታቀርበው ሙሉን ከበላን አልጠገብንም ማለት ነው። እና ብዙ ጊዜ በተለይ አባቴ ሲበላ ካላተረፈ በቃ አልጠገበም ይጨመርለታል። እንጂ ሙሉውን ተጨርሶ አያቅም። አንዳንድ እናቶች ቤት እንደዚህ ነው የኢትዮጵያን ቤት እስኪያልቅ ድረስ አይበላም። ምክንያቱም የተረፈው ለተማሪ ይሰጣል ለተማሪ ደግሞ ወጥ የነካ ቢሆን የተሻለ ነው። ደረቅ እንጀራ ከሚሰጥ እነሱ ደሞ ምንም ችግር የለውም። ለእነሱ ጤና ነው ለእነሱ በረከት ነው። ለእኛ እሚጣላን ሁሉ እና ችግር የለውም ተማሪ ወስዷል ግን መትረፍ አለበት ሰው ከጠገበ ነው እሚያተርፈው ብላ ስለምታስብ። ይተርፋልና በዛ ሰዓት እኔ ስመጣ ወጥ ካልተሰራ ያ የተረፈውን ምግብ የቀረውን ምግብ ማለት ነው ትራፊ ነው እሚባለው የቀረ ምግብ። እና ያንን የቀረ ምግብ እበላለሁ። ብዙ ጊዜ እና ምንም አይጣላኝም ወይ እኔ ደግሞ ለአባቴ እምትሰራው ምግብ ከእኛ ውጪ ነው እምትሰራው ለእኛ እሚሰራልን ሌላ ነው። ለአባቴ ራሷ እናቴ ናት እምትሰራው ለኛ ግን ሰራተኛችን ናት እምትሰራው። እናቴ ደሞ ባለሙያ ናት እና ደክሟት ነው በቃ ሰልችቷት በጣም ብዙ ልጅ ማሳደግ እንደገና ምግብ መስራት ማለት በቃ ደክሟት። ባሏን ብቻ ነው እምትንከባከበው እና አባቴና እሷ በልተው ያተረፉትን ምግብ ምንድነው እማደርገው እኔ? የቀረዋን ምግብ አባቴ ያስቀራትን ምግብ እኔ ብልት ነው ማረጋት ማለት ነው። እና እሚገርመው እሚቀረው ምግብ ለኔ አንድ ምግብ ይሆነኛል ማለት አላስጨምርም እሱን ብቻ በልቼ እጠግባለሁ። እና የቀረ ምግብ እበላለሁ እኛ ደግሞ ኢትዮጵያዊያን ማለት ለእኛ ለየት ያለ ነገር የለም። አንዳንድ አሁን ወንድሜ ሰልጥኖ መቶ ከገባ ቡሃላ ማለት ሰልጥኖ መቶ ማለት። በሱ ቤት በቃ ሰልጥኗልና እና እኛ ቤት እኮ አባቴ ያተረፈውን ምግብ ለመብላት አባቴ ያስቀረውን ምግብ የቀረ ምግብ ለመብላት በጣም ነው ተሻምተንም ተጣልተንም እምንበላው ማለት ነው። አሁን አንዱ ወንድሜ አግብቶ ምንድነው እሚያደርገው? የተረፈ ምግብ አይሰጥም። አይበላም። አይበላም አይ እንትን አይልም በሽታ ነው እና እኛ ቤት ሲመጣ ምናምን ካገባ በኋላ አቆመ። የቀረ ምግብ መብላት አቆመ ያመኛል ምናምን እያለ ማለት ነው። ግን እኮ አይ ውል አያድር አባቴ አሁን ምሳ ሰዓት ያተረፋትን አሁን አስራ አንድ ሰዓት ምናምን መጥተን እናጫውታታለን። እና ዙሮ የቀረ ምግብ እኛ በጣም ነው እምንበላው እምንበላውም እንደ ኖርማል የምግብ አበላል አይደለም። ተሻምተን ተጣልተን ነው እምንበላው ቤት ውስጥ ብዙ ፀብ ይፈጠራል። ያችን ምግብ ለመብላት ምክንያቱም በጣም የምትጣፍጥ ለየት ያለች ለአባቴ ብቻ የተሰራች ምግብ ናት። እና እሷን ለመብላት እንጣላለን ከቤተሰቦቼ ከወንድሞቼ ጋር ተደባድበን ተደባድበን ነው እንግዲህ በመጨረሻ እኔን እማሸንፈው። በተለይ አባቴ ካለልኝ ማለት ነው። እሱ ለኔ ነው እንድበላ እሚያደርገኝ እሷ ትብላ እንደውም ደህና ያልተረፈ ካለ ራሱ ተይው እሱ የቀረውንና። ደህና ምግብ ብይ። እኔ ደግሞ ያቺ እምትጣፍጠዋን ምግብ ስለማቃት እሷን እኔ ትራፊ ካልሆነ እንደውም አይመቸኝም። ትራፊ ነገር ነው ጥሩ እና ከልጅነታችን ጀምሮ ድሮ እኔ ከልጅነት ጀምሮ ትራፊ እየበላሁ ነው ያደኩት የቀረ ምግብ እየበላሁ የቀረ ምግብ ትራፊ ነው ብያለሁ። እና የቀረ ምግብ እየበላሁ ነው ያደግኩት አባት እሚያተርፈውን እናቴ እምታተርፈውን ብዙ ጊዜ ትልቅ ሰው ይበላና ከዛው ከተረፈው ላይ የተወሰነ ከቀረው ምግብ ላይ የተወሰነ እንጀራ ምናምን ወጥ ይደረግና እኛ ደሞ ሰብሰብ ብላ እንደምበላ ነው እምንደረገው። እና ከልጅነቴ ጀምሮ የቀረ ምግብ እየበላሁ ነው ያደኩት እየው እንደዚህ ወፈር ያለ ሞላ ያለ ሰውነት ያለኝ የእናቴን የሚጣፍጥ ምግብ ስለምበላና ትርራፊዋን ስለምበላ ነው። እንትን ይቺ የቀረችዋ ምግብ ግን ብዙ ነገር ይኖራታል። ብዙ ወጥ ይኖራታል ደስ እምትለኝ አሁን እኔ ብዙ ወጥ አላት በየአይነት ናት። በቅቤ የተሰራች ናት አሁን ለእኛ ቅቤ አይደረግልንም። ለአባቴ ግን ቅቤ ስለሆነ እሚደረግለት የእሱን በቅቤ የተሰራችውን ምግብ የቀረችዋን የቀረ ምግብ እኔ እበላለሁ ማለት ነው እና የቀረ ምግብ። ቢያድር ራሱ ችግር የለብኝም ያደረ ምግብ ቢሆንም እበላዋለሁ። የዋለ ምግብ ቢሆን ብቻ ይከደን እንጂ የቀረው ምግብ ብዙ ጊዜ ከልጅነትህ ጀምሮ ነው እምወደው እምበላው።

የስራ ምግባር አላከብርም እኔ ትንሽ ወጣ ያለ እንትን አሰራር ነው ያለኝ። ብዙ ጊዜ አረፍዳለሁ የስራ ምግባር አላከብርም። በጊዜ አልገባም። ከዛ ደግሞ ቶሎ ነው የምወጣው ምሳ ሰዓት አልመለስም። አርብ አርብ ወይ ሰኞ ደግሞ ላልገባ እችላለሁ ብቻ እኔ እንደተመቸኝ ነው የስራ ምግባር አክብሬ አላውቅም። ይሄ ደግሞ ምንድነው? ከቅርብ ጊዜ በኋላ ያመጣሁት ነገር ነው። ረጅም ሰዓት በጣም ለረጅም አመታት የስራ ምግባር አከብር ነበረ። በጣም አከብር ነበር በስነ ስርዓት አለቃዬን አገልግዬ። ድርጅቱን አንድ ስቴፕ ከፍ ያደረኩት እኔ ነኝ ብዬ ነበር የማስበው እና። ግን ከሆነ ሰዓት በኋላ እኔን ተጠቅሞ ተጠቅሞ ተጠቅሞ ያ አለቃዬ ወረወረኝ ጣለኝና። ምንም የሚገባኝን ሳይሰጠኝ። ደሞዜ ረጅም ሰዓት ማለት አይገባልኝም የነበረ ችግር የለብኝም። ምክንያቱም ወይ ቸግሮት ነው ብዬ የማስበው ምናምን እና የሆነ ትርፋማ ሲሆን እኔን ቀየረኝ እኔን ተወኝ ማለት ነው። ከስራ አስወጣኝ። እና የራሱን ደግሞ የራሱን ሰው የራሱን ሰው አስገባ። ከዛ ደሞዜንም ጉልበቴንም እውቀቴንም እንትን ብዬ ማለት በትንሹ ነው ይሄ የምናገረው እና። የተነሳ ማንንም ባሪያ መሆን እንደሌለብኝ ገባኝ። እና አሁን ላይ የስራ ምግባር አላከብርም። አንዳንድ ጊዜ አርፍጄ እወጣለሁ። ምክንያቱም ጥግርር ብዬ እንደዛ በጠዋት ተነስቼ ከስራ በፊት ገብቼ ከስራ በኋላ አምሽቼ ሰርቼ የመጣሁኝ ተገቢውን ገንዘብ አላገኘሁምና። አሁን እንደዚህ እኔ የምሰራበት አይነት ስራ ለአለቆቼ ለአለቃ ምንም እንትን መሆን አስፈላጊ እንዳልሆነ ገባኝ። መገዛት መታዘዝ እሽሽ ማለት አስፈለጊ አይደለምና። አሁን ላይ የሚገርመው እኔ የስራ ምግባር አላከብርም ግን ሰዎቹ እኔን ያከብሩኛል። የሚፈልጉት እስኪያገኙ ነው። ከሆነ ሰዓት በኋላ እና ከዛ ስራዬ ምንድነው ወደ ታች ወረድኩኝ። አንድ ስቴፕ ወረድኩኝ እኔ እድገት እየጠየቅኩኝ ወደ ታች አንድ ስቴፕ ወርጄ የራሱን ስራ የራሱን ቤተሰቦች አስገባ። በዚህ ምክንያት በጣም ተናድጄ አሁን ላይ። ይከፈለኛል የሚቆርጠውን ቆርጦ ይከፈለኛል ዞሮ ተመሳሳይ ነው የሚሆነው ግን። የስራ ምግባሬን ማክበሬን አቆምኩ ለራሴ ጊዜ መስጠት ጀመርኩ በፈለኩት ሰዓት ማለት። ቢያባርረኝ ደስተኛ ነኝ። እኔ አሁን የስራ ልምዴን ሰጥቶ ቢያባርረኝ ውጪ ቢለኝ ደስ ይለኛል። እና ያ ለሱ ፈቃድ። ከመስሪያ ቤቱ መውጣት ስላልቻልኩ እንጂ። እኔ ስራ ምግባሬን የማላከብረው ለመውጣት ነው ከእነሱ ከእሱ ስራ ቦታ ለመውጣት ነበረ። ብዙ ፈላጊ እንዳለኝ አውቃለሁ። አሁን ግን ያለ ሰዓት ነው የምገባው ማለት አሁን ሁለት ሰዓት ነው መግቢያው እኔ ግን በፊት አስራ ሁለት ሰዓት ነበር የምገባው አሁን ላይ። ሁለት ሰዓት መግቢያ ሆኖ አራት ሰዓት ነው የምገባው ወይ አምስት ሰዓት እገባለሁ። ከዛ ደግሞ ዘጠኝ ሰዓት ስምንት ሰዓት እወጣለሁ በዛው እቀራለሁ ሳልገባ ወደ ስራ ከዛ ምናምን ሲሆን ወደ ቤተሰብ ጋር እሄድና እሁድ ቅዳሜም ስለማርፍ በፊት እሁድ ቅዳሜ ሳይቀር ስለምሰራ ስለነበረ አሁን ላይ ግን አርብ ጀምሮ አልሰራም። እስከ ሰኞ አልሰራም። ሰኞ አምስት ሰዓት ስድስት ሰዓት ሄጄ ከሰአት በኋላ እሰራለሁ ምናምን እና። የስራ ምግባር ምንም አንድም የማከብረው ነገር የለም አሁን ላይ። እሱ ደግሞ የሆነው ኦቨር ጉልበቴን ስለተጠቀሙብኝ ነው እና። እንዳይለቀኝ እኔ ለድርጅቱ አስፈላጊ ነኝ እንዲሁ በቀላሉ በሌላ ሰው ረጅም አመት ልምድ ያለው ሰው በቀላሉ ስለማያገኝ ነው። እና እንደዚህ ነው የስራ ምግባር አላከብርም። አንዳንድ ጊዜ ደግሞ አለማክበር ጥሩ ነው። ለኔ ጥሩ ነው ምክንያቱም ራሴን ሴፍቲዬን ጠብቄ ነው ራሴን አገኝበታለሁ። የስራ ምግባር አለማክበሬ። መጀመሪያ ኦቨር ስለሰራው ማለት ነው እና የስራ ማክበር አንዳንድ ጊዜ አስፈላጊ አይደለም። እንደ አለቆቹ ማለት ነው። የሚገባኝን ያክል እስካልከፈሉኝ ድረስ የስራ ምግባር ማክበሬ ለኔ ጥቅም አለው ብዬ ወይ ተገቢ ነው ብዬ አላስብም። አላከብርም እኔ። ምን ያመጣል?

ሙዚየም መሄድ አልወድም ብዙ ጊዜ ሙዚየም አልሄድም። ሲጀመር ሙዚየም ቅርብ አካባቢ የለም ሩቅ ደግሞ ገንዘብ ሊኖርሽ ይገባል ለትራንስፖርት ገንዘብ ሊኖር ይገባል። ለፓስፖርት ብዙ ብዙ ነገር አሁን እኛ ዝቅተኛ ማህበረሰብ ስለ ሙዚየም እና ስለ ምን የሚያስበብበት ሰዓት አይደለም። እና ሙዚየም እኔ ወይኔ የስለኖርኩ መቼ ትርፍ ጊዜ አለኝና አሁን ሙዚየም ስለማስብበት ዞሮ ከገንዘብ ስንወጣ ነው። ሙዚየም ስለመ ስለመሄድ የምናስበው ገንዘብ ማለት በቂ ገንዘብ ሲኖረን ለሙዚየም የምናወጣው። መግቢያ ወጪ አለ ትራንስፖርት አለ ለነሱ ለነሱ ወጪ ለማውጣት ምንድነው ይሄ? ከእንትን ከመብላት ከመጠጣት ማለፍ አለብን። እኛ ደግሞ ዛሬ ምን ልብላ በቃ ዛሬ ጾሜ ልደር ነገ እያልኩኝ አሁን ስለ ሙዚየም የማስብበት ጊዜ ይኖራል ብለህ ታስባለህ? ምን ማለት? ለምንድነው ማለት ሲጀመርም ስሜቱ የለም። አሁን እኔ ጋር ጊዜ መውደድ መጥላት ልጥላ ልውደድ ራሱ አይታወቀኝም። ምክንያቱም እኔ ጋር አሁን ሙዚየም ሳይሆን ሆዴን ስለመሙላት ነው የማስበው። ሙዚየም ሳይሆን የቤት ክራይ ስለመክፈል ነው የማስበው። ወይ ደግሞ የመብራት የውሃ ስለመክፈል ነው የማስበው። አለበለዛ በዛ ደግሞ ስራ ስለማግኘት ነው የማስበው። ስራ ለስ ስለመስራት ገንዘብ ስለማግኘት ብቻ ነው የማስበው። አሁን እንዴት ተብሎ ነው ሙዚየም ስለ ስለመሄድ ማሰብ አለብኝ። አሁን ለመውደድም እኮ ማሰብ አለብኝ። ጭራሽ እኮ ትዝ ብሎኝ አያውቅም። አሁን እዚህ እዚህ ላይ ነው ትዝ ያለኝ ሙዚየም እንዳለ ራሱ። ዙሮ እኛ አካባቢ ቅርብ የሆነው ጊዜ እኔ እንጃ እንዳለ ራሱ አላውቅም። ብዙም ቅርብ አይደለሁም ለእንደዚህ አይነት ነገር። ትርፍ ገንዘብ የለኝም። እንጂ ትርፍ ገንዘብ ቢኖረኝኖሮ እንኳን ኢትዮጵያ ውስጥ ያሉ ሙዚየሞችን አይደለም ለአለም ላይ ያሉ ሙዚየሞችን ሙዚየሞችን ብወዳቸውም ባልወዳቸውም ሊሄድ ይችላሉ አይታወቅም። ግን እኔ ይጨንቃኛል ፊልም ላይ እንደማየው እንግዲህ። አንዳንድ ሙዚየሞች አንዳንድ ቅርሶች አንዳንድ የድሮ እንትኖች ምንድነው? መንፈስ ያለባቸው ምናምን ፊልም ላይ ውጮቹ ላይ የፈረንጅ ፊልም ላይ ነው። ያበሻ አካንት ሙዚየም ግን የአንዳንዶቹ ሃይማኖታዊ ስለሆኑ ነው እወዳችሁ እወዳችኋለሁ ነው። ሙዚየሞችን እወዳችኋለሁ ትምህርት ቤት እንደተማርነው ምናምን ከዛ ውጪ ግን። እነዚህ ቤተ መንግስት ሙዚየም ምናምን እነዚህ እነዚህ ስነ ስዕል ምናምን ያሉበትን። የት እንዳሉ ራሱ መገኛቸውን አላውቅም። አሁን ይሄ እዚህ የከተማችን ሙዚየም የት እንዳለ አላውቅም። ሙዚየሙ ራሱ የት እንደሚገኝ አላውቅም። ቤተ መንግስቱ የድሮ የንግስታቶች ቤተ መንግስት የት እንደሚገኝ አላውቅም። ይኸው ገዳማት ነው አንዳንድ ሙዚየም የሚባሉት ገዳማት ከሆነ ገዳማት አሉ ግን። እኔ አላውቅም እና ስለ ሙዚየም ምንም ሀሳብ የለኝም ራሱ ስለመሄድ። አሁን መውደድ እና አለመውደዱ ይቅርና አሁን ሙዚየም ስለመሄድ እና ስላለመሄድ ራሱ ሀሳቡ ራሱ የለኝም። አዎ ወደፊት ምናልባት እዛ ሮም የፈራረ የሮም ምንድነው? ህንፃ ነው ምንድነው? ያለው እዛ ሊሄድ እችላለሁ። ስማር ትዝ ይለኛል አሁን እሱ ስማር ድረስ ትዝ ይለኛል ከዛ ውጪ ግን። ሙዚየም ራሱ ምን እንደሆነ ራሱ አላውቅም። ታሪካዊ ቦታ ነው። ቅርስ ምናምን ነው መሰለኝ ቅርስ። ግን እነዛ ቅርስ ያለባቸው አካባቢዎች እኛ አካባቢ አይደሉም መኖሪያ አካባቢያችን አይደሉም እንዲሁ በእግራችን ሄደን። ምንጎበኛቸው አንችልም ገብተን ራሱ ለመጎበኘት እኮ ገንዘብ ያስፈልጋል አይደል? ዝም ብሎ አይደለም የሚጎበኙ መቼም። ይሄ ሁሉ የቱሪስት የሚመጣው ከፍሎ ስለሚጎበኝ ነው። መቼም እንጂ በነፃ አይደለም ጎበኝ። እና እኔ አይቼ አላውቅም። አንድ ጊዜ እዛ በስራ አማካኝነት በዛ በጎንደር ሄጄ። የጎንደርን ቤተ መንግስት አይቼዋለሁ ደስ ይላል። በጣም ስልጣኔ ያለበት እንደሆነ ገብቶኛል። እሱን ሳይ ግን በስራ ምክንያት ነው እንጂ ስራዬ ብዬ። ሙዚየም ነው ለመጎብኘት አይደለም የሄድኩት እግረ መንገዴን ነው ያየሁት። እና የት እንዳሉ ራሱ መገኛቸውን አላውቅም አሁን ይሄ እዚህ የከተማችን ሙዚየም የት እንዳለ አላውቅም። ሙዚየሙ ራሱ የት እንደሚገኝ አላውቅም። ቤተ መንግስቱ የድሮ የንግስታቶች ቤተ መንግስት የት እንደሚገኝ አላውቅም። ይኸው ገዳማት ነው አንዳንድ ሙዚየም የሚባሉት ገዳማት ከሆነ ገዳማት አሉ። ግን እኔ አላውቅም። እና ስለ ሙዚየም ምንም ሀሳብ የለኝም። ራሱ ስለመሄድ አሁን መውደድ እና አለመውደዱ ይቅርና አሁን ሙዚየም ስለመሄድ እና ስላለመሄድ ራሱ ሀሳቡ ራሱ የለኝም። አዎ ወደፊት ምናልባት እዛ ሮም የፈራረ የሮም ምንድነው? ህንፃ ነው ምንድነው? ያለው እዛ ሊሄድ እችላለሁ። ስማር ትዝ ይለኛል አሁን እሱ ስማር ድረስ ትዝ ይለኛል። ከዛ ውጪ ግን ሙዚየም ራሱ ምን እንደሆነ ራሱ አላውቅም። ታሪካዊ ቦታ ነው ቅርስ ምናምን ነው መሰለኝ። ቅርስ ግን እነዛ ቅርስ ያለባቸው አካባቢዎች። እኛ አካባቢ አይደሉም መኖሪያ አካባቢያችን አይደሉም። እንዲሁ በእግራችን ሄደን

ጨው እንደየምግቡ ነው የተለያዩ ምግቦች አሉ። ጨው በዛ ሲል እሚጣፍጡና ጨው ቀነስ ሲል እሚጣፍጡ። አሁን ጨው በዛ ሲል እሚጣፍጡኝ እኔ። እንትን ነው ቅቅል ድንች ቅቅል አሁን ተቀቅሎ ጫው በዛ ሲልበት ይሄ በፈራረሰው በኩል ሲገባ ጨው በዛ ሲደረግ በጣም ነው የሚጣፈጠው። ሁለተኛ ደግሞ በቆልት በቆሎ ቦሎቄ የመሳሰሉት ንፍሮች ማለት ነው እሚቀቀሉ ተቀቅለው እሚበስሉ ነገሮች ጨው በዛ ሲልባቸው በጣም ነው ደስ የሚለኝ። ሌላው ደግሞ ስንግ አሁን ስንግ ስንሰራ ያው ስንግ ወጥ መጀመሪያ ይገባቸዋል ብዬ አስባለሁ ስንግ ጨው በዛ ሲል በጣም እሚጣፍጠኝ። ከዛ ውጪ ግን ወጣ ወጥ በርበሬ ያላቸው ወጣ ወጥ ነገሮች በእንጀራ እሚበሉ ነገሮች ጨው ሲበዛባቸው አልወድም። እና ጨው የበዛበት ወጣወጥ ነገር አልወድም። ከዛ ውጪ የሚቀቀሉ ነገሮች እያንዳንዱ በቆሎ ሊሆን ይችላል። ባቄላ አተር ስንዴ አደንጓሬ የመሳሰሉት ነገሮች ዝም ብለው ያለ ወጥ ያለ እንጀራ እሚበሉ የተቀቀሉ ነገሮች በጣም ነው እሚጣፍጡኝ። ጫው በዛ ሲልና እንደየምግቦቹ የተለያየ ነው እንደገና ደግሞ አሁን ቲማቲም ቆርጥ ላይ ጨው በዛ ሲል ደስ ይለኛል። ቲማቲም ቁርጥ እነዚህ በአቮካዶ በሰላጣ እሚበሉ ነገሮች ጨው ትንሽ በዛ ሲል ደስ ይለኛል። በእንጀራ እሚበሉ ነገሮች ግን ብዙ እኔ ከለ ስንግ ውጪ በእንጀራ የሚበሉ ወጦች እያንዳንዱ አልወድም ቀነስ ያለ ነው። አሁን እኔ ጨው ከገዛው ስንት ጊዜ ምክንያቱም አሁን እኔ ያልኳቸውን ለመግዛት በዛ ጨው በዛ ያለ ምግብ ለመብላት ያልኳቸውን ለመግዛት ብዙ ነገር ያስፈልገኛል ድንች መግዛት አለብኝ። በቆሎ በቆልት እንደገና ደግሞ ይሄ አተር ባቄላ ብዙ ነገሮች ቦለቂ አደንጓሬ ለመግዛት ስንዴን ለመግዛት ከፍተኛ ገንዘብ ያስፈልጋል። እና እነሱን ስለማልገዛና ስለማልጠቀም ቀቅዬ ስለማልጠቀም እሚቀቀሉ ነገሮችን አልገዛም እና። ጨው እስካሁን በጣም ብዙ ረጅም ወር ሆኖታል። አርባ ግራም ነው መሰለኝ ጨው አርባ ግራም ጨው እስካሁን ድረስ አለ አራት መቶ ነው አርባ ግራም። አረ ያ አራት መቶ ነው መሰል አራት መቶ ግራም በጣም ረጅም ወር ቆየ አራት መቶ ግራም ረጅም ወራት ነው የቆየው። ምክንያቱም ሽሮ ነው ብዙ ጊዜ እምንበለው ወይ በወጥ በእንጀራ እሚበሉ ነገሮችን ነው እምበላው በእንጀራ እሚበሉ ነገሮች ደግሞ እንደነገርኩህ ቀነስ ያሉ ነው ደመቅ ያሉ እና ጨው ብዙ የሆነ ምግብ አልወድም። በእንጀራ እሚበሉት ስለዚህ በዛ ምክንያት ነው ጨው ረጅም ረጅም ወራት የቆየ። እንግዲህ ወደፊት ገንዘብ ሲገኝ እነዚህኞቹ ጨው በዛ ያለ ልጠቀም እችላለሁ። ግን ጨው ያነሰው የተቀቀሉ ነገሮች በዚሁ አጋጣሚ አልወድም ደስ አይሉኝም። እና ጨው እንግዲህ ያው ባሌና ቤተሰቦቼ ባይወዱም እኔ ግን የተቀቀሉ ነገሮች ላይ እወዳለሁ። ጨው የበዛባቸው መግቦች ጨው የበዛባቸው ንፍሮች ንፍሮ ነው እሚባሉት። አብዛኞቹ እና ጨው እወዳለሁ አንዳንድ ምግቦች ላይ በእንጀራ እሚበሉ ምግቦች ግን አልወድም።

የጫማ ቁጥሬ እንደየሳይዙ የተለያየ ነው እግሬ አሁን አንዳንድ ጊዜ ትንሽ ትሆናለች አንዳንድ ጊዜ ትልቅ ትሆናለች። ሽፍን በምልብስ ሽፍን ጫማ በምለብስበት ታንሳለች እግሬ በጣም ትኒሽ ትሆናለች። እና ያ የምለብሰው በተደጋጋሚ የምለብሰው ጫማ ራሱ እየሰፋኝ ነው የሚሄደው። እግሬ እያነሰች ነው የምትሄደው። እና ግራ ይገባኛል ብቻ ግራ አጋባለሁ። ጠቦኝ የለበስኩት ጫማ ከሳምንት በኋላ ይሰፋኛል። እና ጫማው እየሰፋ ነው እኔ የኔ ጫማ የኔ እግር እየጠበበ ነው እኔ አላልገባኝም ግን። ብዙ ጊዜ የማደርገው አሁን የእናቴን ጫማ ራሱ እለብሳለው ተመሳሳይ እግር ነው። ያለን እና ፍላት ጫማ ሆኖ ሳይዙ። ከፍ ያለ ካለ እና ብዙ ጊዜ ፍላት ጫማዎች ሽፍን ጫማዎች ሳይዛቸው ከፍ ያለ ረጅም ናቸውና። እና እነሱ ሰላሳሁለት ማነው ሰላሳአምስት ነው ወይኔ ጌታሆይ ሰላሳአምስት ነው እንትን የሚሉት። የሚገጥመኝ ሰላሳአምስት ነው ለምሳሌ ኦል ስታር እንደ ቫንስ አይነት ጫማዎቻው ትንንሽ ፍላት ይመስላሉ። ግን ሳይዛቸው በጣም ረጅም ነው በጣም ትልቅ። ለስፖርተኞች የሚለብሱት ሳይዝ ነው የሚል የሚሰራላቸው የሚመስለኝ እኔ እንጃ ብቻ። እነዚህ ኦልስታር አሁን ጉርዱ እነ ቫንስ ምናምን አጫጭሩ እንትኖች ፍላት የሆኑ ጫማዎች። ሰላሳአምስት ቁጥር ነው የሚሆነኝ ምክንያቱም ሰፊ ናቸው በጣም ትልቅ ናቸው። ለ እንደገና ደግሞ ሰላሳስድስት ቁጥር አሁን ቶርሽን ጫማዎች ሲያያቸው በጣም ትልቅ ይመስላሉ እንጂ ውስጣቸው ጠባብ ነው። ሳይዛቸው ውስጥ ላይ የሶሉ ሳይዝ ጠባብ ነው እና እነሱም አሁን ሰላሳስድስት ቁጥር ነው የሚሆነኝ። እንደገና ደግሞ ክፍት ጫማዎች ነጠላ ጫማዎችም ይሁኑ ሂል ጫማዎች ሰላሳስድስት ቁጥሮች ነው የሚሆነኝ። ይኸው እንደየጫማው የተለያየን አንዳንድ ሂሎቹ ሰልሳአምስት ይሆኑኛል አንዳንድ ጊዜ። ሰላሳስድስት ይሆኑኛል እና ሽፍን ጫማ ከሰፋ ውልቅ ውልቅ ነው የሚለው ሂል ግን ከታሰረ ምንም አይሆንም። ሰፊ ቢሆንም ከእግሬ ቢሰፋም እና ሂል እና ፍላት ጫማ ሆኖው እነዚህ ብራንድ የሆኑ ጫማዎች ሰላሳስድስት ቁጥር ነው የሚሆነኝ። ከዛ ሲልፐር አለ ደግሞ እዚህ ሰንደል ጫማ እና ሰንደል ጫማ ደግሞ። አንድ ጊዜ ሰላሳሰባት ይሆናል አንድ ጊዜ ሰላሳስድስት ይሆናል አንድ ጊዜ ሰላሳ ስምንትም ይሆናል። ማለት ሳይዙ አንዳንዱ ይሄ ሀገር ውስጥ የሚሰሩትማ ሳይዛቸው ትክክል አይደለም። ዝም ብሎ ስምንት ተብሎ የሚመጡት በስማአም ማነሳቸው እና ሀገር ውስጥ የሚሰሩ ጫማዎች አንዳንዶቹ ለየት ያሉ ዝሮ እንደየአገሩ ሳይዙ ራሱ አለላካካቸው እኔ ግራ ይገባኛል እና አሁን እኔ ሰንደል ጫማ የምለብሰው ወይ ደግሞ ኤርገንዶ ጫማ የምለብሰው ምንድነው? ሰላሳስድስት እለብሳለሁ በጣም ስስ የሆኑ ማለት ነው። እነዚህ ከፍ ያሉ ጫማዎች ደግሞ ወፈር ያሉ ጫማዎች ሰላሳሰባት ነው የምለብሰው። ከዛ ደግሞ ሰላሳስምንት አንዳንድ ጊዜ ደግሞ የምለብስበት አጋጣሚ አለ ግን በጣም ይዠለጥና ትልቅ ይሆናል የትልቅ ሰው ጫማ የለበስኩ ያክል ነው የሚሰማው እና። ሰንደል ብዙ ጊዜ ሰላሳሰባት ነው። አሁን እንከፋፍላቸው እና ሽፍን ጫማ ሲሆኑ ሰላሳ አምስት እንደገና ደግሞ ክፍት ጫማ ሆኖ እንደ ሂል አይነት ጫማዎች ሰላሳስድስት እንደገና ሰንደል ጫማዎች ቤት ውስጥ የሚለበሱ ሲሊፐሮች ደግሞ ሰላሳሰባት በሚለው ይያዝልኝ። እንደየ ሳይዙ ነው በጣም ብዙ ጫማ ለክቻለሁ እኔ አንድ አይነት ቁጥር ሆኖ አንዱ ይጠብኛል አንዱ ይሰፋኛል እና እንደየሳይዙ። በሚለው ይያዝ እንግዲህ እና ከልጅነቴ ጀምሮ አሁን ሰላሳስድስት መልበስ ሰላሳአምስት መልበስ የጀመርኩት እንግዲህ የዛሬ ስንት አመት መሰለህ? በአስራ ስድስት በአስራ አራት አመቴ ነው ሰላሳ ስድስት ቁጥር መልበስ የጀመርኩት። በአስራ አራት አመት ጀምሮ አሁን ሃያራት አመት ሆኖኛል። የዛሬ አስር አመት የነበረ ቁጥር ጫማ አሁንም እየለበስኩ ነው በሚገርም ሁኔታ። ለምንድነው የማላድገው? ሳይንሱ ግን ልክ አይደለም እንዴ እስከ ሃያ አምስት አመት ሰው ያድግ የለ እንዴ? እኔ ለምንድነው የጫማ ቁጥር የማይጨምረው? አሁን የዛሬ አስር አመት ነው እንግዲህ በሃያ በአስራ አራት አመቴ ነው። ስድስት ቁጥር ሰላሳ አምስት ቁጥር ስለብስ የነበረው እረ ያኔማ ሰላሳአምስት ቁጥር ሁሉ እየጠበበኝ ነበር። አሁን ጭራሽ ሰፋኝ ሁሉ እኮ እረ ጌታ ሆይ እና ለምንድነው የማላድገው? አሁን የዛሬ አምስት አመትም አንድ አይነት ቁጥር የዛሬ አስር አመትም አንድ አይነት ቁጥር የዛሬ አስራ አምስት አመት ነው እንግዲህ ትንሽ አንድ ቁጥር የቀነስኩ ሰላሳ አራት ወይ ሰላሳሁለት የሆነው ሰላሳአራት የሆነው። የዛሬ አስራ አምስት አመት? እንዴ እግሬ አድግም እንዴ ምንድነው ነገሩ?

ዉይ እኔ እኔ በጣም መፍጠን አልችልም እንጂ ጥራት ያለው ስራ በጣም ነው የምሰራው ግን አንድ ኖርማል ሰው የሚሰራውን በአንድ ቀን የሚሰራውን እኔ በሁለት ቀን ነው የምሰራው። ፍጥነት የለኝም ጭራሽ ኤሊ ነኝ ያቺ ከኤሊ የባሰችዋ እንስሳት ነኝ። እና ጥራት ያለው ስራ ግን በጣም ጽድት አድርጌ ነው የምሰራ። የሆነ እሺ አይለኝም ዝም ብሎ ከላይ ከላይ መስራት እሺ አይለኝም እና ጥርት አድርጌ ጽድት አድርጌ መስራት እወዳለሁ። ጥራት ባለው ስራ እንኳን በመስሪያ ቤት እና በመሳሰሉት ቤት ውስጥ ራሱ የሆነ ጽዳት የሚያስፈልገው እና ጥራት የሚያስፈልገው ስራ እኔ ነኝ። እንድሰራ የምደረገው ለምሳሌ አሁን ቤት ውስጥ ዶሮ መስራት በጣም ጥራት የሚያስፈልገው ስራ ነው። በጣም ማለት ነው ምክንያቱም እረጅም ሰዓት በትዕግስት ከስድስት እስከ ዘጠኝ ሰዓት የሚሆን መቁላላት አለበት። በትንሹ ስድስት ሰዓት ነው ስድስት ሰዓት ብዙ ጊዜ እኔ ስድስት ሰዓት አላረግም ዘጠኝ ሰዓት ነው። እና ዘጠኝ ሰዓት ሙሉ አንድ አራት ወይም አምስት ኪሎ ሙሉ ሽንኩርት ተፈጭቶ እሱን ማቁላላት እዛ እሳት አለ ከሰል አለ ማቁላላት እረጅም ሰዓት ማቁላላት በጣም ከባድ ነው። እና እኔ ጥራት ያለው ስራ ምሰራው እዚህ ላይ ነው። ምንም እንኳን ቢደብረኝ ቢያስጠላኝም ያቺን ነገር ግን ጽድት አድርጎ መገኘት በጣም ነው ደስ የሚለኝ ያቺን ነገር በቃ ደስ በቃ አሁን የሚጣፍጥ ዶሮ መስራት በጣም የኔ ጥራት ነው። እና እረጅም ሰዓት ዶሮ ማጠብ የኔ ጥራት ነው ማለት ዝም ብዬ እጥብ እጥብ ምናምን አልወድም በቃ ውስጤ እሺ አይለኝም በቃ እጄን ያስረኛል። እና ዶሮ አሁን በኢትዮጵያ ባህል መሰረት እረጅም ሰዓት መታጠብ አለበት እረጅም ሰዓት የሆነ አምስት ሰዓት ስድስት ሰዓት ያክል መታጠብ አለበት። ለኔ ቀኑን ሙሉ ነው ይዤው የምውለው ይሄ ስጋው እንትን ማለት በውሃ መታጠብ ብዛት ይሄ በጣም ሲቀዳደድ ነው እንትን እኔ ወደ ወጥ ላስገባው የምችልው እንጂ። ኖርማል ይሄ ለስላሳ ስጋ ሆኖ በጭራሽ እረጅም ሰዓት ይታጠባል በሎሚ እረጅም ሰዓት በሽሮ በጨው የማይታጠብበት ነገር የለም። ብዙ በብዙ ነገር ይታጠባል በሳሙና ሁሉ ሊታጠብ ይችላል ሽታ መኖር የለበትም በደንብ በእጄ መፈቅፈቅ አለብኝ። ይሄ ምልግ የሚል ነገር እንዳይኖር ለስላሳው ነገር እንዳይኖር። እና ይሄ እኔ ሽሮ ማነው እንትን የማጥበው ዶሮ የማጥበው ቆዳው ማነው እንትኑ ስጋው እስኪ እንትን እስከሚል ድረስ ነው ቅድድ እስከሚል ድረስ ማለት ነው እስክዚህ ድረስ ነው። ጥራቴ የኔ እስከ ስድስት ሰዓት ዶሮ አጥባለው አንድ ዶሮ እስከ ስድስት ሰዓት አጥባለው። ከዛ ድብን አሁን እኔ እምሰራው ዶሮ ለነገ መበላት ካለበት እ ለሊቱን ሙሉ ስሰራ ማደር አለብኝ። እማጥብበት ሰዓት ሌላ ነው የምሰራበት ሰዓት ሌላ ነው እኔ ጊዜ ወስጄ ነው እንጂ ሁለቱን በአንዴ እንትን አሁን እያቁላላው ማጠብ አልወድም ምክንያቱም በስርዓት ነው። ዶሮውን ማቁላላት ያለብኝ ሳይቃጠል ቂጡ ሳይዝ ምናምን ነው። እና ጊዜ ፈጅቼ ነው የምሰራ ቢያንስ በትንሹ ዶሮ ለመስራት ማቁላላት ዘጠኝ ሰዓት አለ። ማጠብ ስድስት ሰዓት አለ ሌላው ደሞ ለመብሰል ደሞ ስጋው ገብቶ ለመብሰል ደሞ አንድ ሰዓት አለ። ሰባት ሰዓት አጠቃላይ ወደ አስራ አምስት ሰዓት አስራ አራት ሰዓት ይፈጅብኛል ማለት ነው። አንድ ወጥ ለመስራት እና እኔ አሁን እንትኑ ሽንኩርቱ ስለሚያልቅ ከመቁላላቱ የተነሳ በዛ አድርጌ ነው መጀመሪያ የምጀምረው። ሁለት ዶሮ ከሆነ ሰባት ኪሎ ስድስት ኪሎ ነው የማደርገው። ምክንያቱም ቢያንስ ሶስት ኪሎ እ ሶስት ኪሎ የሚሆነው በመቁላላት ይጠፋል። እና እ እረጅም ሰዓት ነው እና እረጅም ሰዓት ነው የማቁላላው ምናምን በዛ የተነሳ ቤቱ ውስጥ አሁን የበአል ሰዓት ዶሮ መስራት ለኔ ነው የሚሰጠኝ። እኔ ነኝ ጽድት አድርጌ የምሰራላቸው ጣፍጧቸው የሚበሉት ቁሌቱ ብቻውን እራሱ የሚጣፍጥ ዶሮ ዶሮ የሚል ቁሌቱ ብቻዉን ዶሮ ዶሮ ነው የሚለው። እና እ ጥራት ያለው ስራ በዚህ ልክ ታዋቂ ነኝ። የበአል እናቶች የሚሰሩትን ዶሮ እኔ መስራት የምችል ሰው ነኝ። እና ጥራት ያለው ስራ በዚህ ልክ ማቅረብ እችላለው። በዚህ ደሞ ደስተኛ ነኝ ያው ፈጣን አይደለሁም። አሁን ይሄን ዶሮ እንግዲህ በስድስት ሰዓት ወይም ደሞ በሁለት ሰዓት በሶስት ሰዓት አላደርሰውም። አስራ አራት ሰዓት ሙሉ ነው የሚፈጅብኝ ሌሎች ሰዎች ግን ከዛ በሁለት እጥፍ ቀንሰው ነው እራሱ የሚያደርሱት እና እኔ ጥራት ያለው ስራ መስራት እወዳለው ግን ፍጥነት የለኝም። እኛ ቤት አሁን ፍጥነት የለም። እና ትንሽ የሚደብራቸው ፍጥነት ስለሌለ ነው እንጂ እ ጥራት ያለው ስራ በደንብ ማቅረብ እችላለው።

ጠዋት ላይ ብዙ ጊዜ የምመገበው ምግብ ምንድን ነው? ቀለል ያሉ ምግቦችን ቢሆነ እመርጣለሁ ግን የተለያዩ ነገር ነው። ጠዋት ላይ የምመገበው። ብቻ ቤት ያፈራውን ነው ቤት ያፈራውን ነው። አንዳንድ ጊዜ እንቁላል እበላለሁ አንዳንድ ጊዜ ስጋ ጥብስ እበላለሁ። እንደገና ደግሞ ክትፎ እበላለሁ። ማንኛውንም ቀይ ወጥ ካለ ቀይ ወጥ እበላለሁ። እኔ አሁን የምሳ የራት ምናምን አለኝም ምንም ችግር የለብኝም። ጠዋት ላይ ያገኘሁትን ከበላሁ ከዛ በጣም አሪፍ ቀን ነው የሚኖረኝ። እና የተገኘውን ወጥ ነው የምበላው። ግን እኔ በእኔ ምርጫ ቢሆን ኖሮ። ብዙ ጊዜ እንትን ነው የምበላው ኬክ እበላ ነበር በጣም ኬክ እበላ ነበር። ግን ቤት ውስጥ ኬክ እንደንበላ አይፈቀድልንም። ግን ፍሩት ነገር አሁን ጭማቂ ነገሮችን ብወስድ ደስ ይለኛል። አንዳንድ ጊዜም እንደዛ ራሴ ገዝቼ መጥቼ እንደዛ አደርጋለሁ ወንድሞቼ ሳያዩኝ። ሁለተኛ ደግሞ ቤት ውስጥ ወጥ ነው ሽሮ ካለ ሽሮ። ቀይ ድንች ስኳር ድንች ካለ ስኳር ድንች ስኳር ድንች በነገራችን ላይ በጣም ነው የምወደው። ዲዛርት ሰዓት ይሄ መክሰስ ሰዓት ምናምን አለ አይደል? ጠዋት ላይ እኔ በልቼ ብንቀሳቀስ ደስ ይለኛል። ከምግቦች ሁሉ በተለይ ተቀቅለው ከሚባሉ ምግቦች አንደኛ እኔ ከክትፎ ቀጥሎ ሁለተኛ ምግቡ። ስኳር ድንች ነው። ክትፎ በጣም እወዳለሁ ከዛ ደግሞ ስኳር ድንች በጣም እወዳለሁ። እና አሁን ብዙ ሰዎች ስኳር ድንች በልተው ላይዉሉ ይችላሉ። ላይዉሉ ላያድር ይችላሉ እኔ ግን ስኳር ድርጅት በልቼ ረጅም ሰዓት መቆየት እችላለሁ። እንደ ምግብ እንደ ምሳም እንደ ቁርስም እንደ እራትም መውሰድ እችላለሁ። እኔ አሁን እራት ሰዓት ስኳር ድንች ተቀቅሎ ካገኘሁ ብዙ በዛ ያለ ነው የምወስደው። በርግጥ እኔ አይሰለቸኝም ስበላ በልቼ ምንድነው በዛው እራቴ በዛው ነው የሚቀረው። በተለይ ሽሮ ከሆነ ስኳር ድንች ጭራሽ አይገናኝም። አንድ ቢሆን በልቼ አድራለሁ ስኳር ድንች እንጂ ሽሮ ላለመብላት በቃ። እና ስኳር ድነች በጣም እወዳለሁ። ጠዋትም ብቻ እዛ ቤት ካገኘው ቤት ካገኘው በማንኛውም ሰዓት ነው እኔ ስኳር ጭንች የምበለው እና ጠዋት ላይ ብዙጊዜ ከሰአት በልተውብኝ ስለማገኛቸው ጠዋት ነው የምበላው። ስኳር ድንች ገዝቼ በልቼ ነው የምሄደው። ማታ የገዘሁትን ጠዋት ቀቅዬ ማታም እቀቅላለሁ አጠዋት ቀቅዬ በልቼ ነው የምሄደው። እና ምክንያቱም ከሰአት ሌሎቹ እነዚህ ወርጋጥ ወንድሞቼ በልተው ነው የሚጠብቁኝ። እና ስለማላገኘው ጠዋት ብዙ ጊዜ ስኳር ደንቼ እበላለሁ። የምወደው ምግብ ዞሮ ጠዋት ነው የምበላው። አሁን ክትፎ ክትፎ ቢኖር አሁን ማታ የቀረ ካለ ክትፎ ጠዋት ነው የምበለው። ምክንያቱም አያቆዩትም በአንዴ ነው። ጭርስ አድርጎት እንደ ፈረስ አበላላቸሁው እንደ ፈረስ ነው ወንድሞቼ እና ይጨርሱታል በአንዴ። እና ማታ የተረፈ ነገር የምወደው ነገር ካገኘው ጠዋት ነው በልቼ የሚሄድ ባይበላም እበላለሁ። እኔ አሁን ባይበላም ማለት ቁርስ ሰዓት የማይመከሩ መግባቶች ቢሆኑም እኔ ግን እበላችኋለሁ ምክንያቱም አስቀምጭ አላገኛቸውም በኋላ መጥቼ ማለት ነው። እና ደብቄ እኔ ክፍል ነው የማሳድረው አንዳንድ ጊዜ በሌሊት ተነስተው ሄደው ነው። ኪችኑን ቼክ የሚያደርጉት ሄደው የሚበረብሩት። ወጥ ቤቱን እና እኔ ራሴ ክፍል ነው የማስቀምጠው። የምወደው ምግብ አሁን ድንች ተቀቅሎ ካደረ ምናምን እኔ ቤት ነው የምለው ይሄ ስኳር ድንች ማለት ነው። ክትፎ አሁን የተራረፈ ከራት ምናምን ካለ። እኔ ነኝ የቤት ነው እንትን የምለው እና ብዙ ነገሮችን እራቴ የተረፉ ነገሮች ነው። ጠዋት የምመገበው አሁን እራት የተረፉ አሁን ስኳር ድንችይተርፋል ጠዋት እኔ እባላለሁ ማለት ነው። አብዛኛውን ነገሮች እኔ እራት አሁን እኔ መርጬ ነው የምሰራ ለፋሚሉ በሙሉ። እኔ የምወደውን ነገር ነው የምሰራና ጠዋት እንግዲህ የሚተርፈው የምወደውን ምግብ ነውና። ሳይበሉብኝ እነዛ ጅብ ወንድሞቼ እኔ ነኝ ተነስቼ የምበላው። እና ቁርስ ላይ የተገኘውን ከእራት የተረፈውን ማለት ነው ነው የምበላዉየተረፈው ማለት። እንጀራ ምናምን ሳይሆን ወጥ ሆኖ ፍሪጅ ውስጥ የሚያድር ሊሆን ይችላል። እንደገና እኔ ራሴ መኝታ ቤት የማሳድረው ምግብ አለ። እነሱ እነሱን ተነስቼ ብቻ ከራት የተረፉትን ብዙ ጊዜ የተረፉትን እበላለሁ። ከዛ እንቁላል እቅቅል ምናምን ብዙ ጊዜ እበላለሁ። ጭማሪ ፍሩት ጭማቂ እና ፍሩት ባንቺ ምናምን የሚባሉት ነገሮች እበላለሁ። እና ፍሩት በጣም ነው የምወደው አትክልት ነገር ብዙ መብላት ደስ ይለኛል።

እኛ አካባቢ ቀርቀሃ አያድግም። ምክንያቱም እኛ አካባቢ ፍሩት ናቸው የሚያድጉት፣ ፍራፍሬ ነገሮች ናቸው የሚያድጉት፣ ጠቃሚ ነገሮች ናቸው የሚያድጉት፣ አላስፈላጊ ሆኖ እንትኖች ብዙ ጊዜ አያድርጉም። ከእነ ቀርቃሃ የሚያድግበት ምክንያት የለም። በዛ ምክንያት እንደውም በቀርቃሃ ሚሰሩ ነገሮች የሉም። በየ አካባቢ የሚጠቀሙባቸው አንዳንድ አልፎ አልፎ ከገጠራማ አካባቢ የሚመጣ ቅርቀሃ ስላለ መሰለኝ አጥር የሚጠቀሙባቸው ይሄ ዝቅተኛ ማህበረሰቡ ክፍል አቅም የሌላቸው ግቢያቸውን ለስሚንቶ መስራት ያልቻሉ ሰዎች ቀርቃሃ አጥር ሲሰሩ አያቸዋለሁ። ከዛ ውጪ ግን አሁን ቻይና ላይ እንደማይያይ አይነት ቅርቃሃ ሁኔታ ከሆነ እዚህ የለም ለምንም ነገር አገልግሎት አናውለውም። ብዙ እቃዎች የሚመጣው ቻይና የተሰሩ በቅርቃሃ የተሰሩ ነገሮች በሚገርም ሁኔታ ቻይና አካባቢ ቻይና እዚም ቢሆን ሌላ አካባቢ ሌላ ሀገር የተሰሩ በቅርቅሀ የተሰሩ ናቸው። ከተማው ውስጥ እንደ ቢዝነስ የተያዙ እንጂ እዚህ በእጃቸው ሰርተው የሚ የሚሸጡ ሰዎች አላየሁም። ከተማው ምንድነው ፍሩት ነው የሚበዛው እንጂ ቀርቀሃ አያድግም እንጂ ቀርቀሃ እዚህ አካባቢ እኔ እያየሁት ያስተዋልኩት። እስካሁን የለም ፍራፍሬ ነው ብዙ ፍራፍሬ ፍሬ ነው ያለው አቮካዶ ማንጎ ዘይቱን፣ ብርካን ምናምን ነው የሰው ከተማው ያለው እንጂ ቀርቃሃ ለአካባቢያችን አያድግም እንደገና ደግሞ መጥፎ አስተሳሰብ አለ እ አንዳንድ እንስሳቶችን ይይዛል ተብሎ ስለሚታሰብ ቀርቀሃ እንትን አይደለም። እንዲያድግ አይደረግም እና እንስሳቶች ማለት እባብን ጨምሮ ብዙ አይነት ነገሮች አሉ። ተሳቢ እንስሳቶች ምናምን አሉ። እነሱ እነሱን ቀርቀሃ ስለሚይዝ ቀርቀሃ ያለበት የለም አላይም፤ አላውቅም በተለምዶም ለምን እንደሌለ እንስሳት ይዛል አይነት ነገር ነው ሁኔታው ማለት ነው እና ከተማ ውስጥ ቀርቀሃ የለም ዝሮ እዚህ ከተማ የለም ወጣ ብሎ ወደ ገጠሩ አላውቅም። ወጥቼ ስለማላውቅ ገጠራማ አካባቢው ምን አይነት ቀርቃሃ ይኑር አይኑር አላውቅም ግን እዚህ መንገድ ላይ ሳልፍ ግን ዝቅተኛ አሁን ዝቅተኛ ኑሮ ያላቸው ሰዎች ግቢያቸውን በምንድነው

የድምጽ መልእክት ብዙ ጊዜ አልልክም፤ ምክንያቱም ድምፄን ራሱ አልወደውም፤ አሁን ይሄንን ሪከርድ ድጋሚ ማዳመጥ አልፈልግም፤ በጣም ነው የሚያስጠላኝ። እና ሪከርድ ማለት ድምፄን ሪከርድ አድርጌ መልሼ ማዳመጥ አልወድምና የድምጽ መልእክት በጣም የሚያስጥለኝ። ወይኔ በስመአብ እና በቻልኩት አቅም ምንም አስፈላጊ ነገር ቢሆን ራሱ በድምፄ ሪከርድ አድርጌ ድምጽ መልእክት ለሰው አልክም፤ እኔ የምጠለውን ድምጽ ሌላ ሰው እንዲሰማው አልፈልግም። በዛ ምክንያት ድምፄ በጣም ነው የምጠለው፤ በጣም በጣም ደጋግሜ አይቼዋለሁ። አንድ ሰሞን ራሴን ምንድነው እንዳያሰብኩት የሆነ ራሴን እንደ ድምጻዊ አስባለሁ፤ መታጠቢያ ቤት በመታጠብ ምናምን ስዘፍን ስዘምር ማለት ነው እና በዛ ድምፄን ሪከርድ አደርገዋለሁ፤ በስመአም ጆሮ እንደዛ ያማል እንዴ? እና በጣም ሰቅጣጭ ነው፤ ለኔ ራሱ ይሰቀጥተኛል፤ ለራሴ ለባለቤቱ አይደለም። ድምጽ ለምልክለት አካል እና እኔ ብዙ ጊዜ ጽሁፍ ነው የምልከው የጽሁፍ መልእክት ነው የምልከው። የድምጽ መልእክት አልክም ምንም አስፈላጊውን የስራም ቢሆን የምንም ቢሆን ግዴታም ቢሆን ራሱ የድምጽ መልእክት አለክም። ምክንያቱም ድምጹን ድጋሚ እኔ እኔ ሪከርድ አድርጌ እኔ መስማት አለብኝ እና ራሴ መስማት ሲኖርብኝ ምንድነው በጣም የሚያስጠላኝ ድምፄ በስመአም፤ እኔ በፍጥነት እያወራሁ ያክል ነው የሚሰማኝ ግን። ድምፁ ላይ ሪከርዱን ድጋሚ ስሰማው የሆነ ቅርዝዝ እያልኩ በጣም በሚያስጠላ እንትን ነው እና። በራሴ ድምጽ ራሴ እሸማቀቃለሁ፤ አሁን ራሱ ግዴታ ስራ ባይሆንብኝ ኖሮ የምር ድምፄን ሪከርድ አላደርግም፤ በዚህ ምክንያት ነው እንደውም አሁን ቲክቶከር ያልሆንኩት። አንዳንድ ሚዲያ ላይ የሚሰሩ ስራዎችን የማልሰራው። በድምፄ ምክንያት ነው በጣም የሚያስጠላኝ ድምፄ ራሴ በተለይ። እንደዚህ ለሰው ማውራት ይሻለኛል እንጂ በድምጽ መልኩ ሲቀረጽ ድምፄ በጣም የሚያስጠላ አስቀያሚ ነው እና። በዛ ምክንያት አሁን ራሱ እርግጠኛ ላይ የተንቀራዘዝኩ ነው ሳወራ፤ እኔ እኮ ፈጣን ነኝ አሁን እየፈጠንኩ ነው። ፈጥኜ እያወራሁት ነው በውስጤ ማለት ነው። ግን በጣም ተንቀራፍፌ እንደማወራ ይገባኛል። በዚህ ምክንያት የድምጽ መልእክት ለሰው አልክም፤ ራሴን ማዳመጥ በጣም ስለሚያስጠላኝ ለሰዎችም አለክም ምክንያቱም ይሄ ኖርማል ደምሴን ያውቁታል። ከዛ ደግሞ በድምጽም እንትን የሚለውን በሪከርድ የሚደረገውን የመልእክቱን ደግሞ አያውቁትም እና በጣም ለይት ያለ ነው። እና አስቀያሚ እንትን ስለሆነ ሪከርድ አላደርግም እኔ የድምጽ መልእክት አልክም፤ የቻልኩትን አቅም በጽሁፍ ነው የምልከው፤ አለበለዛ ደግሞ ለማውራት እሞክራለሁ፤ አለበለዛ የስልክ ጥሪ ይሻለኛል፤ እንጂ ይሄ በተለይ ምንም አይነት ይሄ ሪከርድ የሚደረጉ ቴሌግራም ምናምን ላይ ሪከርድ የሚደረጉ ድምጾች ወይኔ በስማም በጣም ያስጠላሉ፤ እኔ ባልሰማችሁ ይሻለኛል እንጂ ስሰማችሁም በጣም አሁን ይሄ አልሰማዉም ድጋሚ ዙሪያ አልሰማም እና። ቼክ ለማድረግ የድምፄን የላኩ ሪከርድ ያደረኩትን ድምፄን ቼክ ለማድረግ መልሼ ስሰማው በጣም አስቀያሚ ሰው ሰዎቹ ራሱ እንዴት ብለው ነው የሚሰሙት እርግጠኛ ነኝ እና በዛ ምክንያት የድምጽ መልእክት መላክ አልወድም። በድምጼ ስለማፍርበት ስለሚያስጠላኝ ነው የማልከው ማለት ነው፤ አስፈላጊ ስራ ቢሆንም ግን እስካሁን አስፈላጊ ስራ ገጥሞኝ አያውቅም፤ ቢሆንም ግን የድምጽ መልእክት የምልክበት እንትን ይኖራል ብዬ አላስብም። ወይ ሀሳቤ እንደሌላ ሰው ተናግሬ ያ ሰው ድምጽ መልእክት እንዲ እንትን እንዲያደርግ ሪከርድ እንዲያደርግልኝ ነው እንጂ የማደርገው። የራሴን ድምጽ ለሰው ሪከርድ አድርጌ አልክም፤ በጣም የሚያስጠላው በጣም እና ያው አንተም ልትሰማው አይደል ገና እንዴት እንደሚያስጠላ እና የድምጽ መልእክት መላክ አልወድም

ጭንቀት ሲሰማኝ ብዙ ጊዜ የማደርገው መጮህ ነው እጮሃለሁ በጣም በሃይለኛው እጮሃለሁ። ቤታችን ይመቻል ለመጮህ። እና በጣም እጮሃለሁ። ስጮህ ይለቀኛል በጣም ጩኬ ሳለቅስ ይለቀኛል። ከዛ ውጪ ቤተክርስቲያን እሄዳለሁ። ቤተክርስቲያን ከሄድኩ ሲጀመር ይለቀኛል እኔ አሁን ቤተክርስቲያን ብሄድ የተጨነቅኩበት ምክንያት ራሱ ምን እንደሆነ ሳላውቀው ነው የምመለሰው። ምን እንዳስጨነቀኝ ራሱ ረሳዋለሁ። እንደሆነ ይገባኛል በተለይ እዛ ቤተክርስቲያናት በር ላይ የማያቸው የኔቢጤዎች የማያቸው እናቶች አባቶች አሉ ሽማግሌዎች። ጤና ያጡ እግር ያጡ እጅ ያጡ እንደዚሁ በአካል ጎዶሎ ሰዎች ሳይ በቃ። ምክንያቱ ሁሉ ይጠፋብኛል ማለት ለማስረዳት አሁን ቤተክርስቲያን የምሄደው። ቆይ እኔ ልጅህ አይደለሁም ቆይ ምን ለማለት ነበረ የምሄደው ነበረ ነው። ከደረስኩ በኋላ ግን በቃ አፍሬ ነው የምመለሰው። ያለምንም ምክንያት ነው ማለት የምሄደው ዝምብዬ። አንዳንድ ጊዜ የሚሰማኝን ስሜት አላውቅም እና። ለኔ በቃ ትልቅ ነገር ነው በቃ ትልቅ ጭንቀት ውስጥ። ገብቻለሁ ምናምን ብዬ ስሄድ ቤተክርስቲያን ስገባ የማያቸው ሰዎች። ጭራሽ ያንን ጭንቀት ያስረሱኛል እና። ስለ ምን እንደሆነ የመጣሁት ራሱ ረሳዋለሁ እነዛን ሰዎች መመልከት ነው የምጀምረው እና። ላለቅስ የመጣሁትን እንትን ለማዘን ወይ ለ በቃ ረሳዋለሁ። ለመጸለይ የመጣሁትን ረሳውና ምንድነው የማደርገው? አመስግኜ እሄዳለሁ እመለሳለሁ ወደ ቤቴ። እና ብዙ ጊዜ ቤተክርስቲያን ሲሄድ በቃ። ራሱ እግዜር መልስ ሰጥቶኝ። ይመልሰኛል እና ቤተክርስቲያን ኦቨር ሲሆን ጭንቀቴ ቤተክርስቲያን ነው የምሄደው። ቤተ ኦቨር ቢሆን አሁን ኦቨር የሆነው ለኔ ነው እንጂ ተራ ነው እኮ። ከሌሎች ሰዎች አንፃር ተራ ነው። ግን አሁን ቤት ውስጥ አልቀሼ ምናምን በቃ። የሚያልፉ ጭንቀቶች አሉ። ዝም ብለው ቤት ውስጥ አርቅሼ ምናምን እልፍ የሚሉ ከዛ ውጪ ግን። ኧረ ይሄ ነገር ከአቅሜ በላይ ነው በቃ አሁን አለቀልኝ አሁን ልሞት ነው አሁን በቃ በጭንቀት ልፈነዳ ነው። አሁን በቃ ጎዳና ላይ መውጣቴ ነው ምናምን ምናምን ብዙ ነገር ብዬ። ቤተክርስቲያን እንግዲህ ባለቤቱ እሱ ነው ብዬ ሲሄድ ቤተክርስቲያን። ገና ከግቢው ከመግባቴ የተለያዩ ሰዎች ነው የማየው። የተለያዩ ወላጅ አልባ እና ህፃናቶች። እናቶች ማለት በዚህ ቦታ እኔ መሆን አለብኝ ማለት ብሆንስ። ማለት እነሱ ምንም ጥፋት የለባቸውም አይደለ። እዛ መቀመጣቸው እኔም እዛ ብሆን ማንም ጥፋት የለበትም። ሊገባኝም ይችላል። እነሱ እነሱን ሳይ። የጠየቁ ገና ልወጣ እኮ ነው ሳልወጣ እንደነሱ ብወጣ ምን ልሆን ነው? ገና ሳልወጣ አሁን እግዜር ራሱ አልፈቀደ መውጣቴን ከ ማለት ከ ወደ ጎዳና መውጣቴን ምናምን። ብል ረሳዋለሁ ጭንቀቴን አሁን ቤተክርስቲያን በመሄድ አሁን ጭንቀት ያለባችሁ ሰዎች በጣም ከፍተኛ ከሆነ ቤተክርስቲያን ሄዳችሁ ቁጭ በሉ። በተለይ ሰው በማይበዛበት ሰዓት ቤተክርስቲያን ሄዶ የሚቀመጥ ሰው እኔ በጣም አድናቂው ነኝ። እና እኔ ብዙ ጊዜ ሰው በማይበዛበት ሰዓት እንደገና ቤተክርስቲያን ደስ የሚለው ጥላ ነው ዛፎች አሉ ምናምን ቀዝቃዛ ነው ነፋሻማ ነው። ከዛ ቁጭ ሲሉ ቁጭ ማለት በቃ ደስ ይላል እና እኔ ቁጭ እላለሁ። ጭንቀቴን ረስቼ ስላደረገልኝ መልካም ነገር። ከብዙ ነገር መጥፎ ከመጥፎ ነገር ስላወጣኝ ነገር ነው። ጭንቀቴን ረስቼ የማደርገው እና ጭንቀት ሲሰማኝ ብዙ ጊዜ የማደርገው መጮህ ነው። እጮሃለሁ በጣም በሃይለኞች እጮሃለሁ ቤታችን ይመቻል ለመጮህ እና በጣም እጮሃለሁ። ሲጮህ ይለቀኛል በጣም ቸርኬሳ ለቅሴ ይለቀኛል። ቤተክርስቲያን ነው የዋን ዋናው ትልቁ ጭንቀት በጣም ትልቁ ጭንቀት ሲሆን እሱ ነው የማደርገው። አነስ አነስ ያሉ ጭንቀቶች ወይ አለቅሳለሁ። ወይ ደግሞ መዝሙር አዳምጣለሁ አነስ አነስ ያሉ ጭንቀቶች ወይ አለቅሳለሁ ወይ ደግሞ መዝሙር አዳምጣለሁ አለቅሳለሁ ጮክ ብዬ ካላቀስኩ እረሳዋለሁ። መዝሙር ካዳመጥኩኝ አጽናኝ መዝሙሮች ካዳመጥኩኝ ወደ ምስጋና እገባለሁና እና። ዞሮ ሃይማኖት ነው። ዋና እና ትልቁ ነገር ሃይማኖት ነው ከሁሉ ነገር የሚያድነው። በተለይ ጭንቀት ያለባቸው ሰዎች። ሃይማኖት ወደ ሃይማኖት መጠጋት። መጽሐፉ ምን ይላል? እንደገና እግዚአብሔር ትእዛዙ ምንድነው ነው? እሱን ያው እኔ በእውቀት እውቀት የለኝም ግን። እንደዚህ እነዚህን ሳስብ በተለይ ቤተክርስቲያን ሲሄድ በቃ። በቃ አለቀ ነገሩ ሁሉ። ለምን በቃ ትልቅ ችግር አይሆንም እዛ ሲሄድ ግን ቀሎ ነው የምመጣው። በቃ ቀሎ ሳይሆን ያልቃል በቃ ጭንቀቱ ባዶ ይሆናል። ይጠፋል። ከእኔ ህይወት። ይጠፋል ጭንቀቴ

ሽማግሌዎች በጣም እውቀት ያላቸው ጠቢባን ናቸው ከእድሜያቸው ብዙ ነገር ብዙ ነገር አይተዋል ብዙ ነገር አሳልፈዋል። ክፉንም ደጉንም ሳቁን ደስታውን ሁሉን ነገር ያውቃሉ። እና እኛ ምንኖረው ህይወት ለነሱ አሁን በጣም ተራ የሆነ ያውቁታል ወደፊት ምን ሊያጋጥመን እንደሚችል ከአያያዛችን ያውቁታል። ከራሳቸው አንፃር ብዙ እድሜ ከማሳለፋቸው አንፃር እና ሽማግሌዎችን እኔ በጣም መቅረብ እፈልጋለሁ። በጣም መቅረብ እፈልጋለሁ ግን እንደ አጋጣሚ ሽማግሌ በዙሪያዬ የለም። ግን ባቃቸው በደንብ ብቀርባቸው ደስ ይለኛል። በተለይ እነዚህ የእምነት አባት የነበሩ ሰዎች የእምነት አባት ጠቢባኖች እነሱ በጣም የሚገርም እውቀት አላቸው። ወደፊትም ሊናገሩ ይችላሉ እኔ ምን ሊያጋጥመኝ እንደሚችል ከያያዜ አንፃር። ከራሳቸው ህይወት አንፃር። ምን ሊያጋጥመኝ እንደሚችል ምን ላይ ልደርስ እንደምችል የያዝኩት መንገድ ጥሩ ነው መጥፎ ነው የሚለው ነገር። ሽማግሌዎች ያውቁታል ጠቢባን ናቸው እግዚአብሔርን በደንብ ያውቁታል። ፈጣሪያቸውን ያውቁታል። ብዙ ነገር ያውቃሉ። ሽማግሌዎች እና በሽማግሌዎች መመረቅ ምኝቴም ፍላጎቴም ነው። እና በቻልኩ አቅም ሽማግሌዎችን ባገኘው ቁጥር ምንድነው? ለመመረቅ ነው ጉጉቴ ባገኘሁት አቅም ግን አጋጣሚ ሆኖ ማገኝበት ምክንያት የለም። እንግዲህ ቤተሰብም ሽማግሌ የሆነ ቤተሰብ የለም። አያቴ ናት አያቴ ደግሞ ሩቅ ቦታ ነው ያለችው። ቢሆንም ለኔ በጣም ጥሩ ናት ትመርቀኛለች ግን ችግሩ በስራ ምክንያት በጣም ብዙ ርቀት ስላለ። አንገናኝም እንጂ እኔ በጣም ልዩ የሆኑ ነገሮች ናቸው ልዩ የሆኑ ከሰዎች መካከል በጣም ረቂቅ ብዬ የማስባቸው እነሱ ናቸው። ማለት ረቂቅ ጠቢባን ናቸው። በጣም ብዙ ጠቢብ ጥበቦችን ያውቃሉ። ታሪኮችን ያውቃሉ። ሽማግሌዎች ብዙ ችግርን አሳልፈዋል ደግሞ ብዙ የድሎት የምቾት ጊዜ አሳልፈዋል እኛ አሁን አናውቀውም እነሱ የሚሉት ምቾት እኛ እናውቀውም በታሪክ ነው የምንሰማው። እና ሁሉንም ስለሚያውቁት እነሱን መስማት ጥሩ ነውና የሚሉኝን እሰማለሁ። በዛ መንገድ ነው የማከብራቸው የሚሉኝን የሚያዙኝን በማድረግ ማለት ነው። ብዙ ጊዜ ቤተክርስቲያናት ላይ ምናምን ያዛሉ። ሽማግሌዎች የወጣቱን ያዛሉና ያኔ መታዘዝ አንድ ማክበር ነው። እንደገና ደግሞ ጉልበታቸው ስለደከመ ስራ መስራት እኔ እነሱን ስራ መስራት ራሱ አንድ ማክበር ነው። ልብሳቸውን ማጠብ ሊሆን ይችላል። ምግብ መስራት በእርግጠኛ የምንሰራው ምግብ ብዙም ላይጣፍጣቸው ይችላል ግን ምግብ መስራት ልብሳቸውን ማጠብ ቤታቸውን ማጽዳት። እና አብዛኞቹ ሽማግሌዎች ደግሞ የራሳቸው ቤት ያላቸው ሰዎች ናቸው። እና ምግብ መስራት ምናምን በመስራት ሽማግሌዎችን ማክበር ይቻላል። ሚሉንን በመስማት ደግሞ ዋናውና ትልቁ ነገር ነው ምክንያቱም እነሱ ያውቃሉ። ምን ሊያጋጥም እንደሚችል ስለሚያውቁ ነው የሚናገሩትና የሚሉትን መስማት። ትልቅ ክብር ነው ማክበር ነው። እነሱ ያውቃሉ ብሎ ማሰብ ራሱ ትልቅ ማክበር ነው። እና ቅድሚያ በመስጠት ይሄ ማህበራዊ እንትን ኑሮ ላይ ቅድሚያ መስጠት አንዳንድ ታክሲ ቦታ ሊሆን ይችላል። ባስ መጠበቂያ ቀበሌ ሰልፎች ምናምን አንዳንድ ወረፋ የሚያስጠብቁ ነገሮች ላይ። ሽማግሌዎችን ቅድሚያ መስጠት ትሩ ነው ምክንያቱም ረጅም ሰዓት መቆም አይችሉም። ቶሎ ይርባቸዋል ቶሎ ይደክማሉ ጉልበታቸውን ያማቸዋል ወገብ ምናምን በሽተኛ ነው የሚሆኑት በሽምግልና የሚመጣ በሽታ ብዙ ነው። እና ቅድሚያ መስጠት እነሱን ጥሩ ነው። በቻልሁት አቅም ማገዝ ብርም በብርም ሊሆን ይችላል እንደ በጉልበትም ሊሆን ይችላል በማገዝ ማክበር ይቻላል ብዙ ነገሮች አሉና ሽማግሌዎች ጠቢባን ናቸው። እኛ ስናከብራቸው ደግሞ እነሱ ምንድነው ጥበባቸውን ይነግሩናል። ጥበብ ደግሞ ካወቅን በቃ ህይወት ቀላል ናት በጣም ቀላል ትሆናለች። እና እኛ ስናከብራቸው እኔ አሁን እከብራቸዋለሁ። አንዳንድ ይሄ ጥበብ የሚባሉ እንግዲህ ለምጃለሁ ብዬ አዎ ለምጃለሁ ብዬ አስባለሁ። ከማውቃቸው ሽማግሌዎች አንፃር እና በተለያዩ ነገሮችን

በቤተሰብ ብዙ አይነት በዓላትን ነው የምናከብር ማንኛውም በዓላት የባህላዊ በዓላትም የሆነ ሃይማኖታዊ ባዓላት እናከብራለን። ኧረ አሁን ሰርጉም ተርፎ የፈረንጅ ባላቶቹን ሁሉ እናከብራለን። ምክንያት ነው የሚፈልጉት የኛ ቤተሰቦች በዓል ለማክበር ብር አላጡም ገንዘብ አላቸው። በጣም እና ቤተሰብ ለመሰብሰብ የው በዓል ነው የሚፈልገው። ትንሽ የሚሆን ትልቅ ባዓል ያከብራሉ። ለምሳሌ ትልልቆቹ አዲስ አመት አለ ከዛ መስቀል አለ። በቤተሰብ እምናከብራቸው ከዛ ደግሞ ገና አለ። እንትን አለ ጥምቀት አለ። ከዛ በኋላ ደግሞ ጾም ሊገባ ሲል ደግሞ የፋሲካ ጾም ከመግባቱ በፊት ደግሞ ይገናኛሉ። ከዛ ደግሞ ፋሲካ ጾማ አለ። የዳግማ ትንሳኤ አሁንም ድጋሜ አለ። ከዛ የእርገት አለ። ከዛ የእመቤታችን ጾም መጨረሻው አለ። ሀምሌ አምስት አለ ደግሞ ሀምሌ አባ አለ ብዙ አይነት ብዙ ብዙ በዓል ነው። ከዛ የአሲና በል ገናዬ የቡሄ በዓል አለ። እንደዚህ እያሉ ነው የሚያከብሩት እና የማያከብሩት በዓል የለም። አረ እነሱ ብዙ ነው የሚያከብሩት አሁን አመታዊ ባአላቶች ሌሎችም ያከብራሉ። አሁን የማርያም አመት ሲሆን ይከበራል እኛ ቤት የበብዬ አይነትም ቢሆን ይከበራል በቡፌ ይከበራል የጾም ቡፌ። የማርያም ሲሆን ይከበራል የ ሚካኤል ሲሆን የገብርኤል ሲሆን ይከበራል የማይከበርበት ቀን የለም። በማንኛውም ቀን የአመት የአመት ሲሆን አሁን ይከበራል አሁን የሰኔ ሚካኤል ይከበራል። ሀምሌ ገብርኤል ይከበራል ድጋሜ ደግሞ ህዳር ሚካኤል ይከበራል ተሀሳስ ገብርኤል ይከበራል። ትልቅ ድግስ ነው በቃ በዓላት ብዙ በዓላት ነው እኛ ቤት የሚከበረው እና ሰበብ ነው የሚፈልጉት። አሁን ከቅርብ በርግጥ እነዚህ ሃይማኖታዊ በዓላት ሰበብ አያስፈልጋቸውም ዝክር ነው። እኛ ቤት ደግሞ በዓል ሲከበር ምንድነው? ዋና እና ትልቅ ነገሩ። ቢያንስ እስከ መቶ ሰው መቶ እንጀራ የሚሆን እስከ መቶ ሰው። የኔ ቢጤ ምሳ ብዙ ጊዜ ምሳ ነው። ምሳ ያበላሉ እኛ ቤት ይበላል እናበላለን እናከብራለን እናበላለን። ምክንያቱም አብዛኛው ስራ የኔ ስለሆነ ነው። የብሩ ባለቤት እነሱ ቢሆንም እኔ ነኝ የምሰራው ስራውን እና። እና የኔ ቢጤ እንትን ይዘክራሉ ከዛ ደግሞ ቤተክርስቲያን ካህናት አለ እሱን ይዘክራሉ የቤተክርስቲያን ካህናቶችን የስተማሪዎችን ይዘክራሉ እና ድግ ሲደግሱ ቤት ውስጥ ብቻ አይደለም የምንበለው። የማይበሉትንም እናስታውሳለን እናቴ በዚህ በኩል ጥሩ ናት እናትና አባቴ ጥሩ ናቸው። ሰዎችን ያስታውሳሉ። ከዛ ውጪ እነዚህ ጎረምሳ ጎረምሳ ወንድሞቼ ባዓል በደረሰ ቁጥር። አዲስ ልብስ አዲስ ሀበሻ ቀሚስ ልብስም ማሰራት። ብዙ በቃ ለምግብ ነው። የሚዘጋጁት እኔ ሁለት ቀን ወገቤን አስሬ የምሰራውን ምግብ ለመብላት ነው። እነሱ እንግዲህ የሚዘጋጁት ሁለት ቀን ሙሉ መዘጋጀት አለብኝ። ኧ ሳምንት ሁሉ ቀድሜ ነው አንዳንድ ጊዜ ቤት ሳጸዳ ምን ስል ቤቱ ፏ ማለት አለበት እና። የቤቱ ሴት ልጅ እኔ እንደመሆኔ መጠን ባዓል ሲመጣ ቀድሜ እናቴ ደክ እንግዲህ ረጅም አመታት ይዘዋለች ቤቱን እና አሁን እኔ አለው ሰራተኛ አለችና ለእነሱ ነው የሰጠችን። ለልጅ ሰታለች እና ይኸው ቤት ቢቆሽሽ የሚመጣው ሰው ምንድነው? ከእናቴ ቀጥሎ ልጅ ሙያዋን አላስተማረቻትም ነው የምባለው እና እኔ ነኝ የምሰደበው ስለዚህ። በዓላት ብዙ በዓላት እናከብራለን። ብዙ በዓላት ባከበርን ቁጥር ብዙ ስራ የሚሰራ የምሰራው እኔ ነኝ ማለት ነው። ቤት ማጽዳት መስታወት ማጽዳት ምናምን በቃ። ብዙ አይነት በዓላት እናከብራለን ሃይማኖታዊ በዓላት እናከብራለን። እንደገና ደግሞ ባህላዊ ለምሳሌ አድዋን እናከብራለን እኛ ቤት አድዋ ይከበራል በጣም። አሁን ሀገራዊ ባል ነው። ሃይማኖታዊ አይደለም። እንደገና አዲስ አመት ሃይማኖታዊም ሀገራዊ ባህል የሀገር ባህል የሀገር ዘመን መለወጫ ስለሆነ ማለት ነው። አንዳንድ የባህላዊ እንትኖች አሉ የሚከበሩ። ግን አብዛኛው የኢትዮጵያ ደስ የሚለው ሃይማኖታዊ ናቸው። ብዙ ህብረተሰብ የሚያከብራቸውና በሃይማኖት የሚመጡ ክርስማስን አሁን ማክበር ጀምረናል እኛ ቤት አሁን የገና ዛፍ ምናምን። መሰቀል ጀምሯል። ጭራሽ በዓል ነው የሚፈልጉት እኛ ቤት ማንኛውም ባዓላት ብቻ ይሁን ያከብራሉ። እናከብራለን ባዓል በመጣ ቁጥር ያከብራሉ።

ቤተሰብ የሚሰባሰበው በየ ቀኑ ነው ማለት ቤት ውስጥ ሚኖሩት በየቀኑ ነው የሚሰበሰቡት። ከዛ ውጪ ግን እራቅ ያሉ ያገቡ ምናምን ሰዎች እዚሁ ከተማ ውስጥ ሆነው ከሆነ ግን በሳምንት አንድ ጊዜ ይመጣሉ። ብዙ ጊዜ ልጆችን ትምህርት እረፍት የሚሆኑት እሁድ ሰዎቹም ትልልቅ ሰዎቹም እረፍት የሚሆኑት እሁድ እሁድ ስለሚሆን እሁድ በቤተክርስቲያን መልስ በዚያው ወደቤት ነውና። ቤተሰብ የሚሰባሰበው በሳምንት አንድ ጊዜ ነው። ግን እዚህ ቤት ውስጥ ግን ያው ከቤተሰብ በላይ ህብረተሰብ የሚሆን ያክል ህዝብ አለ። ቤት ውስጥ ማለት ነው። ከ አስር ከአስራ ምናምን ሰዎች በላይ ነው ያሉት እና እነሱ እንግዲህ በየቀኑ ነው ሚሰበሰቡት። ጠዋት ይወጣሉ ማታ ይገባሉ እና በየቀኑ ይሰበሰባሉ። እንግዲህ ወደ አስራ ሁለት ወደ አስራ ሶስት ሰው የሚሆን ማለት ነው አንድ ቤት። ከቤት ውጪ ከሆነ ግን አሁን አግብተው የወጡ ወንድሞቼ ምናምን ከሆነ በሳምንት አንድ ጊዜ ቤተክርስቲያን። ይወጣሉ በዛው ልጆቻቸውን ይዘው ሚስቶቻቸውን ይዘው ወዴት ይመጣሉ ወደ እሁድ ወደ ቤት ይመጣሉ እና የኛ ቤት ትልቅ ስለሆነ ለልጆች መጫወቻም ጥሩ ስለሆነ ወደዚያ ይመጣሉ። ይሰባሰባሉ በሳምንት አንድ ጊዜ ማለት ነው። እዚህ ከተማ ውስጥ ያሉት። ከዛ ውጪ ደግሞ ከተማ ውጪ ያሉ ሰዎች ደግሞ የበዓላት ነው ከከተማ ውጪ ራቅ አሉ አሁን የእናቴ አክስቶች የእናቴ አጎቶች የአባቴም እንደዚህ አባቴ እህቶች ወንድሞቹ ራቅ ያሉ ናቸው። የእናቴ እዚህ ናቸው ያሉት። እና ብዙ ጊዜ እነሱ ምንድነው የበዓላት አካባቢ ነው የሚመጡት? በዓላት እነዚህ ሃይማኖታዊ በዓላትም ሊሆኑ ይችላሉ። ብቻ ብዙ ጊዜ እና ደግሞ ማህበር ስንከፍል ብዙ ጊዜ ማህበር እንከፍላለን። እና የማህበር ጊዜ በአመት ሁለት ጊዜ የምንከፍላቸው ትልልቅ ማህበሮች አሉ። እነሱ ማህበሮች ይመጣሉ ከዛ ውጪ ደግሞ የበዓላት የተንሳይ ይመጣሉ። የአዲስ አመት ይመጣሉ ከከተማ ውጭ ያሉት ማለት ነው። ራቅ ያሉ ራቅ ቦታ ያሉት። እና እነሱ ይመጣሉ ከዛ ደግሞ በጣም ሩቅ አሁን ከሀገር ውጪ አሉ ቤተሰቦቻችን አሉ የእናቴ እህቶች ምናምን ያ ከሀገር ውጪ ናቸው። ቤተሰቦቿ እንደዛው እና የእሷ ቤተሰቦች ምንድነው? በአመት አንድ ጊዜ ይመጣሉ። ብዙ ጊዜ የጥምቀት ነው የሚመጣ ጥምቀት የሚመጡት። የአደባባይ በዓል ስለሆነ ከዛ ውጪ ደግሞ የአዲስ አመት ይመጣሉ። ይኸው በአመቱ ዞሮ አንድ ጊዜ ይመጣሉ እና ቋሚ ሰዓት የለም። ቤት ውስጥ ያሉት በየቀኑ ይገናኛሉ ከዛ ደግሞ አንድ ከተማ ያለነው ደግሞ በየሳምንቱ እንገናኛለን። ከዛ ደግሞ ራቅ ያለ ከከተማ ውጪ የሆኑት ደግሞ በየበአላቶቹ እንገናኛለን። እና ዝክር ባለ ሰዓት ከዛ ደግሞ ከሀገር ውጭ ያሉት ደግሞ በአመት አንድ ጊዜ እንገናኛለን። እና ቋሚ እንትን የላቸውም ሁሉም የራሳቸው ፕሮግራም አላቸው በዚያ ፕሮግራም መሰረት ነው ሚመጡት። እና እንደ እቤት ውስጥ እንግዲህ በቀን እንግዲህ ሁለት ጊዜ ማለት ነው የሚሰበሰቡት። የቤቶቹ አስራ ሁለት፣ አስራ ሶስት ናቸው። አስራ ሦስትቱም ጎረምሳ እንግዲህ ቤት የሚገባው በየቀኑ ነውና በየቀኑ እንሰባሰባለን እነሱ ራሱ አንድ ማህበር ናቸው ትልቅ መንጋ ናቸው። መንጋ የሚያክሉ ሰዎች ስለሆኑ እሱ ራሱ በየቀኑ ነው የሚሰባሰብ ዞሮ ቤታችን በየቀኑ በዓል ነው። ሁሌ ቡና ይፈላል አሁን አስራ አንድ ሰዓት አካባቢ ቡና ይፈላል ሲመጡ ቡና ሲጠጡ ያመሻሉ። ከዛ እራት በጣም ብዙ ብዙ አይነት እራት ነው የሚሰራው። ወይ ደግሞ ቡፌን ሀገር ነው የሚዘጋጀው። እና ይኸው የኛ ቤት ኑሮ ለመለስተኛ ወይም ደግሞ ዝቅተኛ ማህበረሰብ እንደ በዓል ማለት ነው የሚቻለው። እንደ በዓል ነው የሚሆነው እኛ ቤት በጣም ብዙ ሰው ስላለ ማለት ነው። ሌላ ቤት እርግጠኛ ነኝ ይሄ በየቀኑ እኛ የምናስተናግደውን ሌላ ቤት የበዓላት ቀን የሚመጣላቸው ሰዎች ነው የሚሆኑት። አሁን እኛ ጋር አስራ ሶስት አስራ አራት ነን እና አስራ ሶስት አስራ አራቱ ሁሉ በየቀኑ ምግብ የተለያየ ምግብ ነው ብዙ እንጀራ ነው። ሚበሉት ምናምን እና ድግስ ነው ዙሮ በየቀኑ ድግስ ስለሆነ አብዛኛው ሰው በየቀኑ ይሰበሰባል።

የተበላሸ ነገር ማስተካከል አልችልም። በጣም ነው የምደነግጠው የተበላሸ ነገሮች ሲያጋጥመኝ እና ብዙ ጊዜ የተበላሸ ነገር አላስተካከልም። ወይም የሚያስተካክል ሰው ነው አለበለዛ እተወዋለው። እኔ ራሴ የማስተካክላቸው ነገሮች እንደ ሁኔታዎቹ ነው። ግን እኔ ብዙ ጊዜ ማስተካከል አልችልም። አልፈለግም ሪስክ ማለት እንትኑን ሀላፊነቱን መውሰድ አልፈልግም። ሲበላሽ ምክንያቱም ይብስበታል እኔ ለማስተካከል ስሞክር ይብስበታል። የባሰ እና የተበላሸ ነገር ማስተካከል አልፈልግምም አልችልም። ከሚብስበት እና የባሰ ትልቅ አደጋ ከሚያስከትል ባላስተካክል ነው የሚሻለው። እና የሆነ ነገር ሊበላሽ ከሆነ ቶሎ ነው የማቆመው። እና በዘው ቢቀር ነው የሚሻለው። እንጂ ለማስተካከል ከሞከርኩ በቃ ሀገር ነው የሚጠፋው። እኔ አይስተካከልልኝም እና ሀላፊነት ደግሞ መውሰድ አልወድም። የተበላሸ ነገር ሀላፊነት ለማስተካከል ሀላፊነት መውሰድ አልወድም። እንደዚህ አይነት ነገሮች ላይ ምክንያቱም የባሰ ብሶባቸው እንትን ብለው ነው የማገኛቸው። ብሶባቸው ወይ ደግሞ ማስተካክላቸው ላቸው ሰዎች። በቃ የባሰ እንትኔ ይደብራቸኋል እኔ ሳስተካክልላቸው ምናምን እና። በዛ ምክንያት የተበላሹ ነገሮችን ማስተካከል በጣም ፈሪ ነኝ በጣም ቀዥቃዥ ነኝ። ያለ እውቀት ነው የምሰራቸው ያለማስተዋል ነው የምሰራቸው እና የባሰ ነው የሚበላሹት። የባሰ ትልቅ ብልሽት ላይ ነው የሚደርሱት። እና እኔ ማስተካከል አልወድም አልፈልግም

ጾም መጾም አልወድም። ምክንያቱም እኔ ይርበኛል በጣም ራብ ስሜቱ ቶሎ ነው የሚሰማኝ እና በጧት መብላት ስለለመድኩኝ ጾም መጾም። በጣም ነው የሚደብረኝ። ምግብ ካልበላውና ጾም አልወድም። ከቅርብ ጊዜ ወዲህ ደግሞ አንዳንድ በጣም በረሃ ውሃ የሚያስታምሙ አካባቢዎች በመሄድ በመሄዴ ምክንያት ጭራሽ እንዳልጾምና እንዳቆም ሆኛለሁ። ምክንያቱም ሀገሩ ምንድነው? በጣም የሚበላበት ጾም የማይታሰብበት ነው አዳር ውሃ እየተጠጣ ነው የምታደረው። እንደ ሙቀቱ የቤቶቹ አሰራር እንደገና ኤሲ ምናምን የለምና። በጣም ነው ሙቀት ያለው ውሃ ሲጠጣ ነው የሚታደረው። እዛው እና መጾም የማይታሰብ ነው። ከምግብ መከልከል ብችል ራሱ ውሃ በጣም ከባድ ነው። ጉሮሮ ይሰነጠቃል። እና ለሊት ውሃ ስጠጣ ነው የማድረው እንደገና ጠዋት ላይ ውሃ መጠጣት ነው በጧት ተነስቼ ምግብ መብላት ነው። ምግብ የምበላበት ምክንያት ደግሞ ሀገሪቱ ምንድነው? ወባ የሚሰራጨው ባለመብላት ነው። የምግብ ፍላጎት ከሌለ ወባ ታማለች እና በዛ ምክንያት ወባ ላለመታመም ወባ ብቻ አይደለም ሌሎች አሉ ብዙ ብዙ አይነት ህመሞች ምግብ ባለ ሲዘጋን። ሳይታወቀን ብዙ አይነት በሽታዎች ስለሚኖሩ በዛ ምክንያት ምግብ ረጅም ጊዜ ነው የምንበላው ለማለት በጠዋት ነው የምንበለው። ጾም የማይታሰብ ነው። ሰው በጠዋት ተነስቶ ነው የሚበላው በጠዋት ተነስቶ ነው የሚጠጣው። ቢራ ነው የሚጠጣው ስጋ ነው የሚበላው የጾም ምግብ ራሱ አይበላም እና በዛ ምክንያት እኔም ጾም። መጾም አልቻልኩም። በጣም ከበደኝ ከቀዝቃዛ ቦታ ነው ወደዛ የሄድኩት። በጣም ቀዝቃዛማ አካባቢ ነው እና እስከ አርባ አምስት እስከ አርባ ሁለት እስከ አርባ አምስት ዲግሪ ነው። ቤቱ ማነው? አገሩ ሙቀቱ ኤሲ የለም። ቤት ውስጥ እንግዲህ ቢኖር ቬንቲሌተር ነው ቬንቲሌተሩ ደግሞ የባሰ ፊቴን ሰውነቴን ነው የሚያበላሸው። እንጂ የባሰ ሙቀት ነው እየተፋ ያለው። ሙቀቱን ነው እንትን እያለ እያቀዘቀዘው አይደለም እና ቬንትሌተር አንጠቀምም። በዚህ ምክንያት በጣም ውሃ ይጠማናል። ውሃ ሲጠማን ደግሞ ሌሊት ላይ እንጠጣለን ሌሊት ላይ ከተጠጣ ደግሞ እኛ ሃይማኖት ጾም የለም። ለሊት ላይ እንጾማለን ብቻ ከለሊት ለሊት ስለምንጠጣ ቀን ላይ ውሃ አምስት ሊትር ውሃ በቀን አይበቃኝም እኔ እስከ አስር ሊትር ውሃ እጠጣለሁ ሃያ አራት ሰዓት ሙሉ። ቀዝቃዛ ውሃ ማለት ነው ይዤ ነው ቁጭ ብዬ የምጠጣው ማለት ነው። በዛ ምክንያት ጾም አልጾምም። ከዛ ከመጣው በኋላ አሁን ላይ የዛ ተጽዕኖ እዚህ ሙቀቱ ዝቅተኛ ነው። ግን ራቡን አልቻልኩትም እዛ በሌሊት መብላት ስለለመድኩ ከአሥራ ሁለት ሰዓት ጀምሮ እስከ አንድ ሰዓት ድረስ ነው በጧት የምበላው እና እዚህ መጥቼ እንዴት ብዬ ልቻለው? ጾሙን አልቻልኩበትም። ምግብ በጧት መብላት ለሁለት አመት ያክል ስለለመድኩኝ። አሁን ላይ አልጾምም ይርበኛል በጣም ነው የሚርበኝ። እና ልጅ እያለሁ በጣም ጿሚ ነበርኩኝ። አሁን ግን እዚህ በረሃ ሂጄ ከተመለስኩ በኋላ ጾም ይርበኛል በጣም ነው የሚርበኝ። እንደው ከፍተኛው ከቆየው ራሱ አራት ሰዓት እስከ አምስት ሰዓት ባለችዋ አራት ሰዓት ነው ብዙ ጊዜ የውሃ ስለማይጠማ እዚህ ቀዝቃዛ ስለሆነ አራት ሰዓት ያክል ምግብ ሳልበላ እቆያለሁና። አለመብላት አልችልም። አሁን ላይ በጣም ነው የሚርበኝ በጣም በከፍተኛ የሆነ ሀይል ያንሳኛል መንቀሳቀስ ያቅተኛል። ይዞርብኛል አይኔ ምናምን ያዞረኛል። ሁሉ መንቀሳቀስ ጭራሽ በቃ ሆዴ ባዶ ነው የሚሆነው። መንቀሳቀስ ያቅተኛል። እንቀጠቀጣለሁ ካልበለው ማለት ነው። ይሄ ሁሉ የሚያጋጥመኝ ካልበለው ከጾምኩ አሁን ያንቀጠቀጠኛል ሁሉ ያንቀጠቀጠኛል ሰውነቴን ይንቀጠቀጣል ራሴን መቋቋም ያቅተዋል። እግሬ ምናምን እና ይሄ የሆነው እንግዲህ እዛ በረሃ ሄጄ ከመጣው በኋላ ነው። ከዛ በፊት ግን ያው በጣም ጿሚ ባልሆንም እስከ አምስት እስከ ስድስት ሰዓት ጾም ነበረ። አሁን ላይ ግን ለሊት ላይ ውሃ መጠጣት ለምጃለሁ። እንደገና ምግብ በጣም ነው የምበለው። እዛው እንዳያመኝ እያልኩኝ በጣም ስለምበላ አሁን ላይ የፍስክ አይደለም። የጾም ምግብ ራሱ ሳልጾም ብበላ ራሱ በጣም እኔ አይመቸኝም።

አዎ ገመድ መጠቀም አውቃለሁ በቀላሉ እዚህ ቤት ውስጥ አሁን ገመድ ተዘርግቷል። ቤት ውጪ ከግቢ ውጪ የማይሰጡ ልብሶችን ቤት ውስጥ ነው የማሰጠው ለምሳሌ ፓንት ሊሆን ይችላል። ጡጥ ማሰሪያ ሊሆን ይችላል እነሱ እነሱን አሁን ቤት ውስጥ ነው ሰው የማያያቸው። ስለሆኑ ቤት ውስጥ ነው የማሰጠው እሱንም በገመድ ነው በሲባኮ ገመድ የሚባል አለ በሱ ነው የማሰጠው። ከግብው ውጪ ደግሞ ልብሳችን እኛ ጋር በማኑዋል ነው የሚታጠበው በእጅ ነው የሚታጠበው። በሳፋ ነው የሚታጠበው ስለዚህ በእጅ የሚታጠብ ነገር ደግሞ ማድረቅያ አይኖረውም ማለት ነው። ስለዚህ ምንድነው የምናደርገው? ገመድ እንዘረጋለን። ረጃጅም ገመዶች ከግቢው ጫፍ እስከ ግቢው ጫፍ። እናስራለን ብዙ አይነት ረጃጅሙ ገመዶች አሉ እነሱን ምንድነው ልብስ ማስጫ እንጠቀምባቸዋለን ማለት ነው። ልብስም ሊሆን ይችላል እነዚህ ትልልቅ አንሶላዎች ብርድ ልብሶች ኮምፎርቶች እያለ ብዙ ነገሮች አሉ። ከልብስ ጀምሮ በገመድ ነው የምንጠቀመው ማለት ነው። አንድ ገመድ ይሄን ይመስላል። ሁለተኛ የገመድ እንትን ደግሞ እቃ ለማሰር። በጣም አስፈላጊ ነው አሁን ወደ ሌላ ቦታዎች ለመላክ ገመድ በገመድ ነው የሚታሰረው ብዙ ጊዜ። እንደገና ደግሞ እኔ ከልጅነቴ ጀምሮ ነው ገመድ የማውቀው። እና መጫኛ አሁን ፈረስና አህያ ስንጨንበት አሁን እኛ በገመድ ነው የምንጭን የነበረ ልጅ እያለን ቤተሰቦቼ ሲጭኑ የማያቸው እና በገመድ መጫኛ በገመድ ማለት ነው። አስረው የፈለጉትን ያክል መጠን ጭነው ከራሱ ላይ ወይ ደሞ አህያው ላይ ከአመረቱበት ወደ ቤት ሊሆን ይችላል። ከገበያ ወደ ቤት ወይ ደግሞ ከቤት ወደ ገበያ ሊሆን ይችላል አህያ ወይም ፈረስ ይዘው ሲሄዱ ምንድነው ገመድ? በገመድ ይጭኑታል ማለት ነው። ጀርባው ላይ ከዛ ውጪ ደግሞ አፉን አንገቱን ወይ ደግሞ አፉን አስረው የሚጎትቱት በገመድ ነው። እና ገመድ በጣም ብዙ አይነት ጥቅም አለ የሆነ ነገር ተሸክሞ ዱር ተሸክሞ ለማምጣት አሁን ውሃ ሊሆን ይችላል እንደገና ደግሞ ማገዶ እንጨት ሊሆን ይችላል ማንኛውም የሚሸከሙ ነገሮች አሉ። የእህል እንትኖች ምንድነው ገለባዎች ሊሆን ይችላል ጭዶች ምናምን ሳር ሳርም ምንም ነገር በገመድ ነው የሚታሰረው እና በገመድ አስሮ በስነ ስርዓት አስሮ ይዞ ወደ ቤት ማምጣት ወደሚፈለገው ቦታ መውሰድ ማለት ነው። እና ገመድ በተለይ ገጠራማ አካባቢ ገበሬው በጣም አስፈላጊና ትልቅ ነገር ነው። ገመድ ሌላው ደግሞ ሳር ቤቶችን ለመስራት ገመድ አስፈላጊ ነው። ይኸው በሳር የሚፈተል ገመድ አለ። እሱ አሁን በብር ተደርጎ ብር ማለት የህሎች እግር ማለት ነው የህልው እግር ማለት ነው እግሩ ታጭዶ ምንድነው ቤት ይሰራበታል። ቤት ይሰራበታል ጣራው ጣራውም በጭድ በሱ ይሰራል። እና ማሰሪያው ዋና ጭዱንና እንጨቱን ወይ ደግሞ ማገሩን የሚታሰርበት በምንድነው በገመድ ነው። ስለዚህ ገመድ ገጠራማ አካባቢ ቤት ይሰራበታል የተለያዩ እቃዎችን ማመላለሻ ይሆናል። እንደገና ልብስ ይሰጣበታል የማያገለግል ከብትና ከብቶች በጎች የሚታሰሩት በገመድ ነው። በገመድ ተፈትሎ ነው ይሄ ማዳበራ ገመዶች ተፈትሎ ነው እና ከከብቶቹም ምኑም በቃ የሚታሰሩት አስቸጋሪ የሆኑ እንትን ከብቶች የሚታሰሩት በገመድ ነው። ድሮ ያለ ገመድ ወጥተው ይሄዳሉ ብዙ ነገር ያጠፋሉ ይጠላለፋሉ ምናምን እና ገመድ አስፈላጊ ነው ውጭም ለማሰር ከብቶቹን እበቦችን ውጪ ለማሰር ለመቸከል ነው የሚባለው። ያው ገመድ አስፈላጊ ነው። ወደ ገጠራማ አካባቢ እኔም ተወለድጄ ያደረኩት እዛ አካባቢ ስለሆነ ገመድ ለብዙ ነገር ነው የሚጠቅመው። አሁንም ከተማ ውስጥም ቢሆን ለልብስ ማስጫ ቤት ውስጥም ውጭም ለማድረግ አንዳንድ ነገሮችን ለማሰር ብቻ ለተለያዩ ግብአቶች ይጠቅማል። ገመድ እና አሁን እና ገመድ እኛ በሚፈተለው ነው የምናውቀው እኛ ኢትዮጵያን ከዛ ውጪ ደግሞ ይሄ ኤሌክትሪክ ገመድ ራሱ ገመድ ነው እሱ ደግሞ ለብዙ ነገር ያገለግላል። የብዙ ነገር

አዎ ግዴታ ነው። አዎንታዊም አሉታዊም አስተያየት። ግዴታ ነው አለ በማንኛውም ሰው አለ። እኔ ብዙ ጊዜ አዎንታዊ እቀበላለሁ አሉታዊ እቀበላለሁ። ሰው እንደ አመለካከቱ ነው አንዳንድ ሰው በጣም መጥፎ ነው ብሎ የሚያስበውን አንዳንድ ሰው በጣም ጥሩ ነው ብሎ ያስባል። እና እኔ የማደርጋቸውን ነገሮች አንዳንድ ሰው አይደግፈኝም። አንዳንዶቹ ይደግፉኛል ሰዎቹ በቃ የተለያየ አስተሳሰብ ነው ያላቸው የራሳቸው እና አዎንታዊ አስተያየት እቀበላለሁ። ያው በተለይ በባህሪዬ እና ደግሞ በአንዳንድ ነገሮች በማደርጋቸው ነገሮች አዎንታዊ አስተያየት አይጠፉም። ብዙ ጊዜ ይኖራሉ በዛው ልክም አሉታዊ አለ። ዙሮ ሁለቱም አለ። እና ሰው ደግሞ እዚህ ሀስተያየት መስጠት ይወዳል። ከሁለቱ አንዱ ዙሮ መቀበል አይቀርም። ሁሉም ሰው አስተያየት መስጠት ይወዳል መጥፎም ጥሩ ማለት ነው። ብዙ ጊዜ አዎንታዊ እቀበላለሁ አሉታዊም እቀበላለሁ ብቻ። እኔ አሁን ለምሳሌ አዎንታዊ የምቀበልባቸው መንገዶች ገንዘብ አለመውደዴ አንዱ አወንታዊ አስተያየችን የምቀበልበት ነው ገንዘብ አልወድም። በቁንጅና በመልክ አላስብም። እንደገና ደግሞ በቃ ይሄ ጥረት ነው እኔ የማስበው እና ያንን ያንን አዎንታዊ አስተያየት እቀበልበታለሁ ስራ ላይም ስለማውለው ማለት ነው። እንደገና ደግሞ ዝቅ ብሎ መስራትን አሁን ብዙ ሰዎች እንትን አይሉትም ከአላቸው ከፋሚሊያቸው አንፃር ካላቸው ክብር አንፃር እንደዚህ እንደዚህ ነገር አያሰቡም። እና ዝቁ ብሎ መስራት ሴትነት ሳይዝ መልክ ምናምን ሳይዝ እንደገና ደግሞ የጀርባ የባላ እንትን ማለት ነው የቤተሰብ ሀብት ምናምን። ወደ ኋላ ሳይጎትት ዝቅ ብሎ ከመስራት እኔ እንደዚህ መስራት ስለምችል ብዙ ሰው አዎንታዊ አስተያየት ሚሰጠኝ በዚህ ነው። በጣም ባለሀብት በወንድም እህት እያለኝ አባት እያለኝ ግን በጣም የወረደ ስራ ነው የምሰራው። ውስጡንም ማውቀው እኔ ነኝ እ ያ አሁን እኮ ከፍ ያለ ስራ መስራት ጠልቼ አይደለም። ግን ከሌለ ግን እነሱ ስላሉ ለእነሱ ክብር ብዬ ዝቅ ያለ ስራ መስራት ተገቢ አይደለም ብዬ አላስብም። ተገቢ ነው ዝቅ ያለ ስራ መስራት። ስለዚህ እኔ ደግሞ ደስ የሚለው ይው ሰው ማህበረሰቡ የሚያውቀው ይው በጣም ባለአፍቶች ናቸው። ፋሚሊ ቤተሰቦቸ እኔ ደግሞ ወርጄ ከዛ በረሃም መሄድ ካለብኝ እሄዳለሁ። ተራ እያዞርኩ እቃዎችን መሸጥ ከሆነ እሸጣለሁ። ተቀጥሮ መስራትም እሰራለሁ። ማንኛውም ስራ ብቻ ገንዘብ ካስገኘ በህሊናን በጠበቀ መልኩ ካስገኘ እሰራለሁና። ይሄ ከውጭ ሆኖ ለሚመለከት ሰው በቃ ደስ ይላቸዋል። ምክንያቱም ብዙ ሴቶች እንኳን ቤተሰባቸው ኖሯቸው አይደለም። ሀብታም ባል የማግባት ነው ምኞቱም። ብዙ ሴት እንደዛ ነው በተለይ እኛ ኢትዮጵያ ውስጥ። ሴቱ ሚኖረው ሀብታም ባል ለማግባት ሀብታም ወንድ ለመግባት ነው። ምኞቱ የሚያደርገውም ጥረት እንደዛ ነው። አካሄዳቸው እና ከዛ ውጪ በመሆኔ ብዙ ሰዎች አዎንታዊ አስተሳሰብ ለኔ አስተያየት ይሰጡኛል። ብዙ ጊዜ እቀበላለሁ። ከዛ ውጪ ደግሞ ስራ ባለመናቄ እሱንም በጣም ነው የሚያደንቁልኝ ስራ በፍጹም አልንቅም። ተራ ሰራ የሚባሉትን ስራዎች ሁሉ እሰራለሁ። ስለዚህ እሱን ደግሞ ያው ሴት ብዙ ጊዜ እንደዚህ አይነት ተራ ስራዎች ላይ አትገኝም። በመገኘቴ ያው አዎንታዊ አስተያየት ተጠብዬ አውቃለሁ በዛው ልክ ደግሞ አሉታዊም አለ። ግን ይሄ ጥያቄ አዎንታዊ አዎንታዊ ስለሆነ እነሱን አስተያየቶች በጣም ብዙ አስተያየት እቀበላለሁ እራሴን እንትንም ማስተዋወቅበት መንገድ ብዙ ሰው ይወድልኛል ብዙ ሰው ደግሞ ይጠላል ግን እንደየ ሁኔታው ነው። ብዙ ግን በጣም ብዙ እቀበላለሁ በተለይ በረሃ ከሄድኩኝ ምናምን በጣም ነው የሚገርማቸው። ምክንያቱም ሴት ልጅ ብዙ ጊዜ በረሃ አትሄድም ለመስራት። እዚህ እዚህ ሆኖ እና በረሃ ብዙ ጊዜ ሲሄድ በጣም ነው የሚገረሙት። ሰዎች አዎንታዊ አስተያየት ይሰጡኛል

ወተት አልጠጣም ወተት በጣም የምጠላው መጠጥ ነው። ወታት በጣም ሚያስጠላኝ ከልጅነቴ ጀምሮ የእናቴን ቤተሰብ እንደሚለው ከሆነ እንትን ስለም ሰው ስላየሽ ነው ወተት ስትጠጪ ነው የሚባለው። ደግሞ ወተት ሰው ሲያይ መጠጣት በጣም መጥፎ ነው ሰው ሳያይ ነው የሚጠጣው። በተለይ ደግሞ በማያሳይ ብርጭቆ መሆን አለበት። እኔ ደግሞ እንደ አጋጣሚ ሆኖ ስጠጣ የነበረው በሚያሳይ ብርጭቆ ሰለነበረ። ሰው መጥቶ አየሽ እንግዲህ ያ ሰው አይኑ ነው መሰለኝ ይኸው እንድጠይ ተደረግሽ ነው የሚለኝ። እና ወተት በጣም ነው የምጠላው ከመጠጦች መካከል እንደ ወተት የምጠላው የሚያስጠላኝ ነገር የለም። ምክንያቱም በጣም አስቀያሚ ነው። እኔ በጣም ነው ያቅለሻልሸኛል ስጣጣው ራሱ አቅለሽልሾ ያስታውከኛል። ሳላስበው አሁን ሳላስበው የሆነ ዳቦ ላይ ምናምን ወተት ተደርጎ ማለት ነው። ከቃናው ራሱ ያቅለሻልሸኝ እና ያስታውከኛል። እንኳን መጠጣት እና ብዙ ጊዜ ወተት በጣም በመጥላቴ ከሰዎች ጋር እጣላለሁ። ምክንያቱም እኔ ሳላውቅ የምጠጣው ነገር ላይ እኔ ሳላውቅ አሁን ጁስ ላይ ምናምን ይቀላቅላሉ እና ሲያስታውከኝ ሌላ ነገር ነው የሚመስላቸው። እኔ ግን ከልጅነቴ ጀምሮ አሁን እነሱ አታውቅም ብለው ነው በማንጎ በአቮካዶ ሲፈጭ በሙዝ ሲፈጭ ወተት ምንድነው ከለሩ አይታወቅም እና ቃናውም ሌላ ነው። አታውቀውም ብለው ነው የሚሰጡኝ ግን እኔ ባውቀውም ባላውቀውም ዞሮ ካለው ያስታውከኛል። እና ወተት አልጠጣም። ለረጅም አመታት ማለት ነው እኔ ህፃን ሆኜ የሁለት አመት ልጅ ሆኜ ነው ወተት ያቆምኩኝ ማለት ነው። ከዛ በኋላ ወተት ጠጥቼ አላውቅም። ወተት በጣም ሽታው ያቅለሸልሸኛል ሳየው ራሱ በጣም የሚዘጋኝ ምግብ ማነው መጠጥ ነው። እና ከመጠጦች ሁሉ መጠጥ የማይመስለኝ ለኔ ወተት ነው። እንደውም በዛ ላይ ደግሞ ውድ ነው። እዚህ ሀገር ውድ ነው እንኳን ወተት የወተት የሚገኙ ነገሮችን ሁሉ አልወዳቸውም። እና የሆነ ሰዓት ሳላስበው የጾም ወተት የጾም ወተት ማለት ከአኩሪ አተር የሚሰራ ሰጥተውኝ እኔ አላወቅኩም ግን ይሄኛው ወተት ነው መስሎኝ። በጣም ከሰው ጋር ተጣልቻለሁ እንዴት? እንዴት ብዬ እና ከቤተሰብ ጋር በጣም እጣላለሁ። እኔን ለማስለመድ አሁን እናቴ ብዙ ነገር ቀርቶብሻል ጥቅም በማለት ወደፊት ጠንካራ አትሆኚም። ጥንካሬ አይኖርሽም በጣም ልፍስፍስ ነው የምትሆኚው አቅመ ቢስ ነው የምትሆኚው። መጠጣት አለብሽ እያለች በተለያየ ነገር ለመስጠት ትሞክራለች። እኔ ግን ወተት አልጠጣም። ጭራሽ ደግሞ ቀጥታ ወተቱ ብቻ ተፈልቶ አይታሰብም እና ስልባቦቱ በጣም ነው የሚያስጠላኝ። ይሄ ተፈልቶ ከዛ ሲኒ ላይ ሲሆን እንትን ይላል ይሄ የሆነ ስልባቦት ይኖረዋል እና እሱ ስለባቦት በስመአብ ትል ነው የሚመስለኝ። እና በጣም የሚያስጠላኝ ሁሉ ነገር ነው የሚያስጠላኝ ወተት ጠጥቼ አላውቅም። አሁን ለሃያ ሁለት አመት ያክል ማለት ነው ሃያ አራት አመቴ ነው። ለሃያ ሁለት አመት ያክል ወተት ጠጥቼ አላውቅም። አጋጣሚ ስቀምስ እና ሲሸተኝ ራሱ ገና ከጉሮሮዬ ሳይወርድ ነው የሚያስታውከኝ ማለት ነው። ከዛ በፊት የበላሁት ምግብ ነው የሚወጣ እና ያስመልሰኛል። በጣም በዚህ ልክ ነው ወተት የምጠላው። ግን በሚገርም ሁኔታ ወተት ከረጋ በኋላ ግን እጠጣለሁ። የምጠላው ወተቱን ነው እንጂ ከረጋ በኋላ እርጎዎች አሁን እርጎ እወዳለሁ። እርጎ እጠጣለሁ በጣም ነው ደስ የሚለኝ እርጎም መጠጣት። የወተት ተዋጾዎችን እያንዳንዱን እጠጣቸኋለሁ እጠቀምባችኋለሁ አሁን ቺዝ እወዳለሁ። አይብ ቅቤ እወዳለሁ። እንደገና ደግሞ እርጎ ራሱ አሁን ወተት ረግቶ ራሱ እርጎ በጣም ነው የምወደው። ከምግብ ጋር እበላለው ከ እንትን ጋር ብቻውን እጠጣዋለሁ። ግን እናቴ እሱን አትወድም ምክንያቱም ወተት ፈልቶ ነው የሚሰጠው። ይሄ እርጎ ግን ሳይፈላ ነው እና ይሄ አንዳንድ ጊዜ ከላሞችም በሽታ ሊኖር ስለሚችል ይተላለፍ ይችላል። እርጎ ይመረዛል ራሱ በተፈጥሮ ይመረዛል ትለኛለች። እና አትወድልኝም እርጎ ማለት ያው አቁሚ ባትልም። ተፈልቶ ስጠጣ ግን ለሷ ጥሩ ነገር ነበረ ወተት ላይ ብዙ ነገር ታገኛለች ብላ ነው የምታስበው። እና ወተት መጠጣት አልወድም ግን እርጎ መጠጣት እወዳለሁ። እና ይገርማል ግን ወተት ሲሸተኝ ያስታውከኛል። ስቀምሰው ሳላቅ ስቀምሰው ያስመልሰኛል። ምናምን እርጎ ግን በጣም እወዳለሁ። እና ተቃራኒ ነኝ ማለት ነው

መዝገቦችን አስቀምጣለሁ ብዙ ጊዜ ሶፍት ኮፒ ነው የማስቀምጠው። በሃርድ ኮፒ ማስቀምጣቸው መዝገቦች አይኖሩም ምክንያቱም እኔ ወረቀት ማስቀመጥ አልችልም። በጣም ነው የሚበላሸብኝ ወይ ዉሃ ይደፋበታል ያው ጥንቃቄ ማስቀመጥ አልችልም። በፍላሽ ወይ ደግሞ በስልክ ካልሆነ ፋይሎችን መዝገቦችን በፋይል በእንትን በስልክ ካልሆነ በኖትቡክ በመሳሰሉት ካልሆነ በወረቀት ይበላሻሉ ወይ ይጠፋሉ ወይ እረሳችኋለሁ። የት እንዳሉ ምናምን እና የቋሚ መዝገቦችን ጠንቃቃ ሰው አይደለሁም። ማንኛውም ሰዓት ነው የሚጠፋብኝ ያለበት ሁሉ የት እንዳለ ራሱ አላውቅም። አሁን ራሱ ብዙ መዝገቦችን ባለቤቴ ስጪኝ ሲለኝ አላውቅም የት እንዳለ ራሱ አላውቅምና እረሳለሁ መጣም እረሳለሁ መዝገቦችን ማስቀመጥ እረሳለሁ። ባስቀምጥም ያሉበትን ቦታ የት እንደሆነ እረሳለሁ። ቋሚ ማስቀመጫ የለም ምክንያቱም ቋሚ ማስቀመጫ ማለት ቋሚ ቤት ሊኖር ይችላል። እና እዚህ ቤት በቀየረን ቁጥር ምናምን ቦታው እየተቀያየረ ነው የሚሄደው። እና ብዙ ብዙ ጊዜ የመርሳት ችግር አለብኝ መዝገቦቹን አስቀምጬ ማግኘት አልችልም። ስለዚህ ለምንድነው ለማን ነው ምሰጠው? ለሱ ለሱ ነው እንዲያስቀምጥ የምንሰጠው እንጂ። እኔ መዝገባችን ማስቀመጥ አልፈልግም

ወደ ስራ በጥዋት ነው የምገባው በሰአቱ ነው የምንገባው የስራ መግቢያ ሰዓታችን ሰዓት ነው እና በጠዋት አስራ ሁለት ሰዓት ተጣጥቤ ቁርስ በልቼ መገኘት አለብኝ። ደስ የሚለው ነገር የኔ ሰፈር ታክሲ የሚታጣበት ሰፈር አይደለም በጥዋት ነው ታክሲ የሚኖረው እንግዲህ እሄ ሌሎቹ ፌርማታዎች ሌላ አካባቢዎች እኔ እንትን ናቸው ታክስ አይገኝባቸውም። ምክንያቱም በጣም ታክሲ እጥረት አለ እኔ ደግሞ ከስራ ቦታየ ቀረብ ያለ አካባቢ ስለሆነ ታክሲ አላጣም። እና በሰአቱ ነው የምደርሰው። በፊት በፊት ግን ከወራቶች በፊት ግን ሌላ ሰፈር ነበር የምኖረው ሌላ ሰፈር ስኖር ደግሞ ታክሲ የለም ነበረ። ሁለት ፌርማታ አለ በሰልፍ ነበር ረጅም ጊዜ። ተሰልፌ ነውና ሰዓት በሰአቱ እየደረስኩ ስላልሆነ እሱን ለማስተካከል የመኖሪያ ሰፈር አቅጣጫ ቀየርኩኝ። ከዛ አሁን ላይ በሰአቱ ነው የምገባ ጠዋት አንድ ሰዓት ላይ ስራ መገኘት አለብኝ። እና በጧቱ አስራ ሁለት ሰዓት አስራ አንድ ተኩል አስራ እንደዛ አካባቢ እነሳለሁ። ብዙ ጊዜ ሻወር ማታ ወስጄ ስለማድር ጠዋት ሻወር አልወስድም እና ያው መልበስ ያለብኝን ለባብሼ እንደገና ምግብ ምሳ መያዝ አለብኝ። ማታ ነው ምሳም ለምሳም ይሁን ለቁርስም ይሁን ማታ ነው ሰርቼ የማድረው። በጥዋት እንዳላረፍድ ስራ ቦታ ማለት ነው። እና ያው ማሞቅ ካለብኝ ወጥ ወጥ ይሞቃል ግን ማሞቅ ካለብኝ ለምሳ አሙቄ ቋጥሬ በምሳ እቃየ እንደገና ደግሞ ቁርስ ደግሞ በልቼ ሻዬን ጠጥቼ ዘና ብዬ ነው የምሄደው። እሱን የማደርግበት ምክንያት በጠዋት ወደ ስራ የምገባበት ምክንያት አንዱ እሄ ነው። ማታ እራቴን ስለምሰራ እራቴን ስሰራ ቁርስም እሰራለሁ ለምሳ የሚሆነኝም የሚቋጠር ስለምሰራ። እንደገና ደግሞ ማታ ሻወር እወስዳለሁ ልብሴንም ምናምን ማዘጋጃቸው ማታ ነው። ጠዋት ምንም ጊዜ አይኖረኝምና ብዙ ነገሮች ቤት አጽድቼ ምናምን የምጨርሰው ልብስ የማጥበው ማታ ነው። ጠዋት ላይ ምንም የምሰራው ስራ አይኖርም። ጠዋት እነሳለሁ። ማሞቅ ያለብኝን ምግብ በእሳት ማሞቅ ካለበት አሞቃለሁ። ከዛ አልጋዬን አስተካክላለሁ ልብሴን ቀይሬ ወደ ስራ ነው የሚሆነው። ብዙ ጊዜ ጊዜ የሚወስድብኝ ፀጉሬ ነው። ፀጉሬ ብቻ ነው ጠዋት ላይ የምሰራ ስራ ማለት ነው። እና በጊዜ ነው የምደርሰው በሰአቱ ነው የምደርሰው። አንድ ሰዓት ሻርፕ ስራ ቦታ እገኛለሁ። እንደውም ከሌሎቹ ሰራተኞች አንፃር እኔ በጠዋት ነው የምገኘው ከአንድ ሰዓት በፊት ነው አስራ ሁለት ተኩል። ምናልባት ታክሲ ባይኖር እያልኩኝ አስራ ሁለት ሰዓት ተኩል ቁርሴን በልቼ ሃያ ጉዳይ ምናምን ሲሆን እሄዳለሁ ወደ ታክሲ ቦታ ታክሲ ቦታ ከመኖሪያ ቦታ ቤቴ ደግሞ ፌርማታ መያዣው በጣም ቅርብ ነው። እንደገና ታክሲም ቶሎ ነው የሚገኘው እና አስር ደቂቃ ቀድሜ የምገኝበት ሰዓት አለ። ብዙ የኔ ባልደረቦችን ግን ምንድነው? ከእኔ ስንገኝ ከምደርሰው ቀድሞ ነው ማነው በጣም ዘግይተው ሁለት ሰዓት ምናምን ታክሲ ከእኔ ከመኖርበት መኖሪያ ሰፈር ውጪ ታክሲ በጣም አይገኝም። እጥረት አለ የታክሲ እጥረት አለ። በዛ ምክንያት እነሱ አርፍዶው ሲገኙ እኔ ቶሎ ወደ ስራ ምገባው በሰአቱ ነው ከሰአቱም በፊት ነው ብዙ ጊዜ። እና በዚህ እንትን ራሱ የሰርተፊኬት ተሰጥቶኛል የማበረተቻ ተሰጥቶኛል። በሰአቱ ስለምገባ አለቃዬ ደሞዝ ጨምሮልኛል። ሰአቴን አክብሬ ስለምገኝ ማለት ነው። እና ጥሩ ነው ጥቅም አለው። ወደ ስራ በሰአቱ መግባት ጥቅም አለው ደሞዝ ያስጨምራል እሄው አንዳንድ ህሊና ያላቸው አለቆች ከሆኑ። በሰአቱ እየተገኘን በሰነ ስርዓት እየሰራን ለምሳ ሳንወጣ እዛው እየሰራን ምንዉል ከሆነ። ያው እንትናቸው ምንድነው? ለሰው ያላቸው አመለካከት መልካም መሆን አለበት እና። የኔ አለቃ ደግሞ ደሞዝ ጨምሮልኛል እንደገና ጉርሻ የሚባል ነገር አለ ከስራ ሰዓት ማነው ከደማው ውጪ። በጊዜ ስለምገኝ ሌሎቹ እንዲያስተካክሉ እንደዚህ እኔን ማበረታታት ስላለበት። ሌሎቹም አንዳንዶች እያስተካከሉ ይገኛሉ። እና ወደ ስራ በሰአቱ እደርሳለሁ አንዳንድ ጊዜ ደግሞ ከሰአቱ ቀድሜም። ከተባለው ሰዓት ወይ ደግሞ መግባት ካለብኝ ሰዓት ቀድሜ ነው የምገኘው ስራ ቦታ። ከዛ ውጪ ግን ሻርፕ አንድ ሰዓት እገኛለሁ ስራ ቦታየ ላይ

የድሮ ፎቶዎችን አዎ እይዛለሁ ልጅ ሆኜ ገና ከክርስትና እናቴ ርጉዝ እያለች አለ እንደገና ክርስትና የእኔ ክርስትና ሆኖ የተነሳችው እኔም። ረጅሙን ማለት ከክርስትና ላይ ህፃኑ ነው ሚነሳው ልጅ ነው ረጅም ሰዓት የሚነሳው እና እኛም በጣም ነው የምንነሳው እና። ሰዎች ፎቶ አለ ከፍተኛ ሁለት አመት ሲሆን በጣም ብዙ አለ ባል በሚል። እና የልጅነት ፎቶየን እዛለው አሁንም ድረስ ያው የኔ ሀላፊነት ነው። የልጅነት ፎቶ የመያዝ ግን ችግሩ ምንድነው? አልሰጠኝ አሉ ቤት ለምን እንደሆነ ባላውቅም። አልሰጠኝ አሉና በስልክ ነው ፎቶ አንስቼ እሚይዛቸው። ቤት ትጥየዋለሽ ወይ? ደሞ የቤት ስትቀየሪም ብዙ ኮተት እንትን ሲኖር በቃ እቃ መያዝ አትችይም ስለሆነ እሚሉኝ። በስልኬ ግን እያንዳንዱ ፎቶ አስቀምጬዋችዋለሁ በሶፍት ኮፒ ማለት ነው። እና የልጅነት ፎቶዬችን እይዛለው። በጣም የሚያስቅ የሚያስቅ የልጅነት ፎቶ አለኝ እሄ ሳለቅስ የነበረ ስስቅ። ንፍጤን ስልስ። ብዙ አይነት ፎቶ አለኝ። እንደገና ደግሞ ሽንቴንም ሸንቼም በቃ ራሴ ላይ ስሽና ምናምን። ብዙ አይነት ፎቶ ነው ያለ አስቂኝ አስቂኝ። አሁን ላይ ጓደኞቼ ቢያዩት በጣም ነው እንትን የሚለኝ ሚደብረኝ ማለት። ያንን ፎቶ ቢያዩትና ስልኬ ካለ ብዙ ጊዜ ስልኬን አልሰጣቸውም። ምክንያቱም የልጅነቴን እንደዛ ዝርክርክ ብዬ ምናምን እንዲያዩኝ አልፈልግም። እና በዛ ምክንያት ስልኬን አልሰጥም የልጅነቴ ፎቶ በጣም ብዙ ስላለ። ግን ቢሆንም እኔ ግን ደስ ይለኛል ራሴ ሳየው እኔ ብቻዬን ሳየው። ብዙ ጊዜ ሳለቅስ ነው በጣም አልቃሻ ነኝ። ሳለቅስ ነው ፎቶ እምነሳው። ስቲዲዮ ፎቶ ስቲዲዮ ሲሄድ በጣም አልቃሻ ነበርኩት ትለኛለች እናቴ እና ያው ታላቅ ወንድሞቼ ደግሞ ጠፍጥፎ ጠፍጥፎ ስለሚጥሉኝ። ያው በሆነው ባልሆነው ማለቅሰውና። እያለቀስኩ ነው ፎቶ እምነሳው እያለቀስኩ ነው። ወይ ደሞ እየመቱኝ ነው ፎቶ እምነሳው። እነዛ ትልቆቹ ቀርፋፋ ወንድሞች አሉኝ። እና እነሱ እነሱ ሲመቱኝ ምንድነው? በቃ ፎቶ የሚነሳው እና ከልጅነቴ ጀምሮ አሁን እኔ ትዝ አይለኝም እነሱ ሲመቱኝ ግን። ከልጅነቴ ጀምሮ ቀጥቅጠው እንዳሳደጉኝ። ታላቆቼ የሚገባኝ ምንድነው? በዛ ፎቶ ነው በጣም ብዙ ፎቶ አለ እና። አሁን ብቻ አይደለም የጀመሩትን እንደዚህ ቀጥቅጠው በቃ የሚቀጠቅጡኝ ካልሳቸው እሚያሳጥቡኝ ምናምን በፊትም ጀምሮ ነው። ልጅ እያለው ጀምሮ የቦክስ መለማመጃ ነው የሚያደርጉኝ። ፎቶ ላይ እንደምመለከተው የድሮ የልጅነቴን ፎቶ ሳይ ማለት ነው እና። ብዙ አይነት ፎቶዎች አሉኝ ድሮ። ከወንድሞቼ ጋር ሆኜ ብዙ ጊዜ። የቤቱ ሴት ልጅ ስለሆንኩኝ ፎቶ ቶሎ ቶሎ ነው ምነሳው አዳዲስ ቀሚስ ይገዛልኛል። አዳዲስ ነገሮች ይገዙልኛል እንግዲህ ፎቶ ላይ እንደማየው የድሮ ፎቶዎቼ ላይ እንደማየው። ከወንድሞቼ ይልቅ ፈካ ብዬ ምታየው እኔ ነኝ። እነሱ አመዳም አመዳም ሆኖ ነው የሚታዩት እና። የልጅነቴን የድሮ ፎቶዎቼን አሉኝ። አሁንም ስልክም ከመያዜ በፊት የነበሩት ሃይስኩል ሆኜ ምናምን የነበሩትን ፎቶዎች አሉ። ጓደኞቼ በጓደኞቼ ስልክ የተነሳኋቸው እኔማ ስልክ አይኖረኝም። እንደገና ደሞ ስቴዲዮ ቤት ፎቶ ቤት ሄጄ የተነሳኋቸው ፎቶዎች አሉኝ። አብዛኛውን ሶፍት ኮፒ ናቸው። በፍላሽ አሉኝ በፍላሽም ኣስቀምጣለው። ስልኬ ከጠፋ ብዬ በስልኬም አለኝ። ብዙ ፎቶ አለ በጣም ፎቶ መነሳት በጣም ነው እምወደው። አዲስ ልብስ በተገዛልኝ ቁጥር ፎቶ እና ከልጅነት ጀምሮ ማለት ነው። አስለምደውኛል እናቴ ኣስለምደኛለች አዲስ ልብስ ሲገዛ አዲስ የፀጉር ስታይል ሲኖረኝ ብዙ ነገር እንትን ሲል። ስቀያይር። ፎቶ እነሳለሁና የድሮ ፎቶ በጣም ብዙ ነው ያለኝ። አሁን ነው ፎቶ መነሳት ያቆምኩኝ በፊት። ፎቶ ቤት ሄጄ ድሮ ድሮ ማለት ነው። አዲስ ልብሶችን በገዛው ቁጥር የሆነ አዲስ ጫማ በገዛው ቁጥር የአዳዲስ ሀገራት የሆነ ሀገር በሄድኩ ቁጥር ፎቶ እነሳለሁና እይዛለው በጣም ብዙ ፎቶዎች አሉኝ። ብዙ አልበም አለኝ።

በዚህ ቅዳሜና እሁድ የተለያዩ ቦታዎች እሄዳለሁ። ብዙ ጊዜ ቅዳሜና እሁድ ለመዝናናት ነው የማወጣው በተለይ እሁድ ለመዝናናት ነው የምወጣው። ምክንያቱም ባሌ ያለ ባሌ ደግሞ ከሳምንቱ አንድ ቀን ነው እረፍት የሚሆነው እሱ ደግሞ ቅዳሜ ነው። ማነው እሁድ ነው እሁድ ብዙ ጊዜ ብዙ ቦታዎችን እንሄዳለን። መዝናኛ ቦታዎች ብዙ ምግብ ይጋብዘኛል ብዙ መጠጥ ይጋብዘኛል። እሁድ እሁድ እረፍት ስለሆንን ማለት ነው። የው እኔ በርግጥ አልጋበዘውም ምክንያቱም እኔ ቤት ነው የምውለው እሱ ግን ስራ ነው የሚውለው። እና አንገናኝም ማታ ነው የምንገናኘው። እና በሳምንት አንድ ጊዜ እረፍት እናደርጋለን። ብዙ ቦታዎችን እንሄዳለን ጓደኞቻችንን እንጠይቃለን። አንዳንድ አዳዲስ ቤቶች ከተከፈቱ ቼክ እናደርጋቸዋለን። ምክንያቱም አዳዲስ ቤቶች ቆንጆ ምግብ ያቀርባሉ። እና አዳዲስ ሪዞርት ሪዞርቶችን እንሄዳለን። ሬስቶራንቶች ካፌዎች ብቻ ምግብ ነገር ስለማወድ። ይጋብዘኛል እና እንደኔ ባል ሚጋብዝ ያለ አይመስለኝም ሁላ። ከዛ ውጪ። ከቤተሰብ እንሄዳለን ወይ ከእሱ ቤተሰብ ወይ ከእኔ ቤተሰብ እንሄዳለን ከባለቤቴ ጋር። ይኸው ደስ ካለን ነው። ይሀው እና ደግሞ ዋናው እናት እንደሆነ ጠዋት ላይ ብዙ ጊዜ አብረን ምንም አይነት ባኣላት ላይ አብረን ቤተክርስቲያን አንሄድም። እሁድ ላይ ግን እረፍት ስለሚሆን እሁድ ጠዋት ነው ግን ቤተክርስቲያናትን እንሄዳለን። አንዳንድ ጊዜ ጉዞ ይዘጋጃል ደርሶ መልስ እነዚህ ጣና ደሴቶች ምናምን እና እንሄዳለን አብረን ማለት ነው። ብዙ ጊዜ ጉዞ ጉዞ ነው ወይ መዝናኛ ቦታ ነው የተወሰነ ቤት የምንውልበት ጊዜ የለም። ቅዳሜ ደግሞ እኔ ከእሱ ቤተሰቦች ነው የምሄደው ምክንያቱም እሱ ስራ ነው ቤተሰቦቹ የእሱ ደግሞ ስራ አይሄዱም ቅዳሜ እረፍት ናቸው። እና ከሲስተሮቹ እሄዳለው። አንዳንድ ጊዜ ደግሞ ከእኔ ቤተሰቦች እሄዳለሁ ቅዳሜ እንደሚመቸኝ ነው። አንዳንድ ጊዜ ወደ እኔ ቤተሰቦች ለመሄድ እሞክራለሁ። ብቻዬን ስለምሆን ብዙም ብቻዬን መሄሄድ ከሱ ውጭ እና ግዴታ ካልሆነ ከቤት ባልወጣ ደስ ይለኛል። ቅዳሜ ደስ የሚለው ነገር ምንድነው? በጥዋት ተነስቼ ቁርስ ስለምበላ ነው። ወያው ተነስቼ ቁርስ እበላለሁ። ያው እሱ እንደተለመደው ይሄዳል ወደ ስራ። እኔ ደግሞ ሌላ ስራ መስራት እጀምራለው። ከዛ ውጪ ወይ ከወንድሜ ቤት እሄዳለሁ ከቤተሰብ ከነማዘር እሄዳለው። አለበለዝያ ደግሞ ከእሱ ቤተሰቦች ከእሱ ቤት። እናቱ ከዛ ቤተሰቦቹ ጋር እሄዳለውና እና ሁልጊዜ ብሄድ ደስ ይላችዋል ብዙ ጊዜ ስለሚያሳድሩኝ ቅዳሜ ከሄድኩኝ ከዛው ስለሚያሳድሩኝ ፋሚሊዎቹ። ላለመሄድ ነው የምሞክረው ምክንያቱም ብቻውን ነው የሚያድረው። ከስራ ሲመለስ ብቻውን ሊያደር ስለሚችል። ወደዛ ደግሞ ዝም ብሎ በስራ መሄድ አይፈልግም በዛው ልብስ ቀያይሮ ሻወር ወስዶ ነው መሄድ የሚፈልገው። እና ስራ ቦታ እንደዋለ ወደ ቤት ወደ ፋሚሊ ቤት ወደ እሱ ወደ ቤተሰቦቹ ቤት መምጣት አይፈልግም። እኔ ደግሞ እዛ ስለሚያሳድሩኝ ብዙ ጊዜ ቅዳሜ ቅዳሜ አልሄድም እሁድ ነው አብሬው የምሄደው። ምክንያቱም ከእሱ ጋር ከሆንኩ ካደርኩ እማ አደርኩ ነው። ችግር የለውም እዚጋር እራት ቁርስ የሚሰራ ሰው ያስፈልጋል እኔ ደግሞ ቁርስ እሰራለታለሁ። እና ቅዳሜ ቅዳሜ እንግዲህ ከእኔ ቤተሰቦች ቤት ነው የምሄደው። ብዙ ጊዜ እሱ ስለማይመቸው እኔ ቤተሰቦች ቤት መሄድ እኔ ቅዳሜ እሄዳለሁ። ወደ እኔ ቤተሰቦች ከዛ ስጫወት እውላለው ብዙ ጊዜ ፒዛ የምንበላበት ቀን ቅዳሜ ቀን ነው። ፒዛ እኔ ጋር ሄጄ ቤተሰብ ጋር እሰራለው ብዙ ጊዜ አብሮኝ የምያባላኝ ሰው ሲገኝ። በፒዛ ላዛኛ ምናምን እሰራለሁ በጣም እዛች እዚ ደግሞ አጋጣሚ ከ እዛው ከእነ ቤት ከቤታቸው አጠገብ ስለሆነ። ምግቦችን በመስራት ነው ቅዳሜንም የማሳልፈው። እሁድ ደግሞ ከባለቤቴ ጋር መዝናኛ ጉዞ ቤተክርስቲያን በመሄድ ነው የማሳልፈው።

እኔ ስራዎችን ቅደም ተከተል አላስቀምጥም ዋና ዋና አስፈላጊ ነገሮች የሆኑትን ቶሎ ቶሎ ለመስራት ነው የምሞከረው እንጂ ቅደም ተከተል አይኖራቸውም። ዛሬ ዋና ሆኖ ነገ ደግሞ ቀስ ብሎ የሚሰሩ ስራዎች። ይኖራሉ ቀስ እያልኩ ነው የምሰራ እንደመጣልኝ ማለት ነው። እንዳስፈላግነታቸው አንዳንዴ ጊዜ አሁን ቁርስ ቶሎ መስራት የሚኖርብኝ ሰዓት አለ እሱ ደግሞ አስቸኳይ ሲሆን ነው። ከዛ ውጭ ደግሞ አልጋ አስተካክዬ ቤት አጽድቼ ቁርስ መስራት የሚኖርብኝ ሰዓት አለ እና በቅደም ተከተል ነው የሚያስቀምጣቸው። ባገኘሁት አጋጣሚ ቢኖር ይሆን። በጨረስኩ አንዱን በጨረስኩ አንዱን ነው። ያው ቅደም ተከተል አለንም አንዳንድ ጊዜ ደግሞ ሁለቱንም ሶስቱንም አንድ ጊዜ ልሰራ እችላለሁ። ለምሳሌ እቃ እያጠብኩ ወጥ ልሰራ እችላለሁ ያለቀደም ተከተል ማለት ነው። ቤት እያፀደው እንጀራ ልጋገር እችላለሁ አልጋ እያለ አላስተካክል እችላለሁ ልብስ ላጥብ እንትን እችላለው ምግብ እየሰራው ልብስ ለተኩስ ላስቀምጥ እችላለሁ አጣጥፍ እችላለሁና። ቆሚ ሰዓት የለኝም ቅደም ተከተል የለኝም። ስራዎቼ ላይ ባገኘሁት አጋጣሚ ነው። አንዳንድ ጊዜ ስደክመኝ አርፋለሁ ከዛ መልሼ ተነስቼ እቀጥላለሁ ካቆምኩበት። እና ቀደም ተከተል አላውቅም። ለምሳሌ አሁን ወጥ እየሰራው ወጡ እንትን መቆየት ካለበት ምንድነው? እንጀራ ልጋግር እችላለሁ ወጡን አቋርጬ ማለት ነው። ከዛ እንጀራውን አቋርጬ ደግሞ ሌላ ስራም ልሰራ እችላለሁ እና ቅደም ተከተል አልወድም። እኔ ያው ቶሎ ቶሎ መስራት ይሻለኛል እንጅ ቅደም ተከተል አንድ ሁለት ስራ አንድ ላይ መስራት በጣም ነው የምወደው። ያፋጠነልኝ አሰራ አሁን ውሃ እየቀደው ቶሎ ቶሎ ምግብ መስራት ጥሩ ነው እስኪንተከተክ ድረስ ሽሮ ነው ብዙ ጊዜ የሚሰራው ውሃ እስከምቀዳ ሽሮዬን አንተ እከትካለሁ ማለት ነው። እና ቅደም ተከተል አላስቀምጥም። ቅደም ተከተል ምን ያደርጋል? ጊዜ ይወስዳል እንደውም እና ቢያንስ እኔ ሁለት ስራ ወይ ሶስት ስራ አንድ ላይ ለመስራት ነው የምሞከረው። በዚህ አንድ ስራ በዚህ አንድ ስራ በዚህ አንድ ስራ ለመስራት ነው የምሞከረው እንጂ እንትን አይደለም። አልቆይም ማለት ቅደም ተከተል አላስቀምጥም። ስራ ቦታም ቢሆን ያገኘሁትን ስራ ነው የምሰራው ስራ ቦታ ሲሄድ ቅደም ተከተል አልጠቀምም። አስፈላጊ ስራ ዋና ስራ ሲሆን ቶሎ መስራት ካለብኝ እሰራለሁ ከዛ ደግሞ እሱ ቆይቶ ሌላ መስራት ካለብኝ አሁንም እሱን አቋርጬ ሌላ እሰራለሁ። ይኸው እንደ አለቃ የትእዛዝ ነው አንዱ ገብቶ አንዱ ሳይልቅ አንዱ ይሰራል አንዱ ሳይልቅ አንዱ ሲሰራ ቅደም ተከተል አለቀዬ ራሱ መጠቀም ስለማይችል እኔም ከዛው መጠቀም አልቻልኩም። እና ቅደም ተከተል ስራን በቅደም ተከተል አላስቀምጥም

ማታ ማታ ብዙ ጊዜ የምሰማው ድምጽ ሙዚቃ ነው። በአቅራቢያችን በጣም ትልቅ ሆቴል አለ ከዛ ደግሞ ክለብ አለው። ክለቡ ደግሞ ብዙ ጊዜ እኔ የማውቀው እንትን ላይ ነው። ግራውንድ ላይ ነው መሆን ያለበት የዚህ ክለብ ግን ምንድነው? የምሰማው ጫፍ ላይ የመጨረሻው ቴራዝ ላይ ነው የሚሆነው እና። ቴራስ ላይ ስለሆነ የመጨረሻው ፎቅ ላይ ስለሆነ ድምፁ ለአካባቢው በጣም ይረብሻልና ሆቴሉ ምንድነው? የመኖሪያ ቤቶች አካባቢ ዙሪያ ላይ ነው የተቀመጠ። ከተማ አይደለም ማለት ይሄ መዝናኛ ቦታዎች ምናምን አካባቢ አይደለም። መኖሪያ አካባቢ ነው የተከበረ የነበረ ነው አሁን ከቅርብ ጊዜ ወዲህ የተከፈተ ነው ይሄ። ጭፈራ ቤት እና አሁን የሚሰማኝ አሁን አሁን ማታ ላይ ስለሆነ አሁን እየተሰማኝ ያለው ሙዚቃ ነው። ለየት ያሉ ሙዚቃዎች ናቸው የጭፈራ ቤቶች ሙዚቃዎች ናቸው እና እሱ ይሰማኛል። ያው ለሊት ድረስ ነው ሚሰማ የሚዘጋ ሁሉ አይመስለኝም። ብዙ ጊዜ ታዋቂ ድምፃውያን ይመጣሉ እዚህ። ምሽት ይኖራቸዋል ምናምን ያው ቲክቶክ ላይ እንደማየው በበራቸው ሳልፍ የሚለጠፈው ባነር ማለት ነው እኔ ገብቼ አላውቅም። እና ከፍተኛ የሙዚቃ ድምጽ ይሰማኝል መቼ እንደሚዘጋልኝ አላውቅም። ያው አሁን ለምደን ብዙ እኔ አይደብረኝም። የሙዚቃ ድምፁ መስማት አይደብረኝም። ወይ ደግሞ ምንድነው? መደብር ማስተኛት እንትን አይረብሸኝም እና ለምጀዋለሁ አእምሮዬ ለምዶታል ይሄ። በተለይ መብራት በጠፋ ሰዓት እና ሌላ አካባቢ ያለው ድምጽ ጸጥ ባለ ሰዓት። ይሄ የሙዚቃ ድምፁ ምንድነው? በጣም ከፍ ይላል ምክንያቱም የነሱ ጀነሬተር አውቶማቲክ አላቸው እና ቶሎ ስለሚነሳ ሙዚቃው በጣም ገኖ ይሰማል። ከዛ ውጪ ደግሞ ማታ ሁለተኛ ጎረቤቶቻችን ሲያንኮራፉ ይሰሙናል። ወይ ወይ ቲክታክ ሲያዩ ወይ የሆነ ኳስ ሲያዩ ይሰማናል እንደዚህ አይነት ድምጽ ይሰማናል። ብዙ ጊዜ ማህበራዊ ሚዲያ ሲጠቀሙ የቲክታክ ቪዲዮዎች ሲያዩ ይሰማል ከዛ ውጭ ደግሞ የቤተክርስቲያናት አንዳንድ ጊዜ ሁልጊዜ አይደለም አንዳንድ ጊዜ የቤተክርስቲያናት ድምጽ ይሰማል። ያው እሁድ ሲሆን የአመታዊ ባል ሲሆን ምናምን ማታ ማታ የቤተክርስቲያን ማይክራፎን ይሰማል። መዝሙር እንትን ምንድነው? መዝሙር ሳይሆን ብዙ ቅዳሴ ምናምን እኔ ትክክለኛው ስሙ ምን እንደሆነ አላቅም። ማታ ላይ አባቶች የሚሉት ነገር እና ብቻ እንደዚህ አይነት ድምጽ እሰማለሁ። ከዛ ውጪ ስልክ የሚያወሩ ሰዎች ለሊት ላይ ለስራ ሊሆን ይችላል አላውቅም ወይም ፍቅረኛቸውን እያወሩ ነው። እሱን ዲቴል እንትኑን ዝርዝር እንትኑን አላውቅም። ግን ስልክ የሚያወራ ሰው ይሰማኛል ብዙ ጊዜ ለሊት ላይ። ከዛ ውጭ ደግሞ የመስጊድ አንዳንድ ጊዜ ይኖራል። መስጊድ ውል ካለንበት ቅርብ ስለሆነ የመስጊዱ ድምጽ ይሰማናል። ከዛ ውጪ ዋናውና ትልቁ በየቤታችን የማትጠፋው ደግሞ ምንድነው? የቢንቢ ወይ ደግሞ የትንኝ ድምጽ። እኛ ቢንቢ ነው ብዙ ጊዜ የምንለው ትንኝ በጣም ትንንሽ ስለሆኑ ትንኝች ድምጽ አላቸው ብዬ አላስብም። እነዚህ ትልልቅ ቢምቢዎች ወይ ደግሞ የወባ አይነት ዝርያ ያላቸው ትንኞች እነሱ በጣም ነው የሚረብሹኝ ድምጽ አላቸው። ቤት ውስጥ ይገባሉ አሁን ራሱ እየጮሁብኝ ነው ያሉት እና በጣም ብዙ አይነት ድምጽ አለ። ዞሮ አንዳንድ የሚሄድ ሰው የሚንቀሳቀስ መኪና ማታ ማታ በጣም ብዙ ነገር ነው። የሚንቀሳቀስ መኪና ይሰማኛል የሚሄድ ሰው የሰፈሩ ጥበቃዎች ይሁኑ አላውቅም። እንደገና መብራት ማጥፋት ምናምን ኮቴ ይሰማኛል። ድመት እኛ ግቢ በጣም ብዙ ድመቶች አሉና ይጣላሉ። ማታ ማታ በጣም ነው የሚጣሉት እና የድመቶቹ ፀብ ይሰማናል። ብዙ አይነት ነው ዙሮ የሚሰማው። ግን በጣም እየረበሸኝና አላስተኛኝ ያለ ነገር ቢኖር እነዚህ የቢንቢዎቹ ድምጽ በጣም ነው የትንኞቹ ድምጽ በጣም ነው እየረበሸኝ ያለው። ከመረበሽ በላይ ደግሞ ምንድነው? እዚህ ይበሉናል ይነክሱናል። እንደገና ደግሞ በጣም የሚረብሸኝ የሚሰማኝ ሌሊቱን ሙሉ የሚሰማኝ የቢምቢ የትንኝ ድምጽ ነው።

ብዙ በጣም እወዳለሁ በብዙ ጊዜ ግቢ ላይ የሚሰጡ መግቦች አንዱ ሩዝ ነው። ሩዝ በዛ ምክንያት በጣም እወዳለሁ እኛ አካባቢ ደግሞ ማሳ አለ። የተወለድኩበት አካባቢ። ትልቅ ማሳ አለ የሩዝ ማሳ እኛ አካባቢ የገቢ ምንጫቸው ማሳ ነው። እና ማነው ሩዝ ነው እና ሩዝ በከፍተኛ ሁኔታ ነው የሚመራተው። እና ሩዝ እወዳለሁ። የወረታ ሩዝ ደግሞ በጣም ምርጥ ቆንጆ ነው። እና ሩዝ በጣም ነው የምወደው። ሩዝ በጣም ከመውደድ የተነሳ በተለያዩ ነገሮች እሰራለሁ ብዙ ጊዜ። በአሳ አሳ ስጋ እሰራለሁ ሩዝ ብቻውን ብዙም አይጣፍጥም። ይኸው ግቢ ላይ ነው የሚጠቀሙት። ብቻውን ቤት ውስጥ ግን እኔ አሁን በተለያየ መልኩ ስለምሰራው እወደዋለሁ። ለምሳሌ አሁን በአሳ አሳ ስጋ በጣም ነው የተለያየ አሰራር ነው ያለው። አሳ ስጋ ይሰራል ኖርማል በበሬ ስጋ በበግ ስጋ ይሰራል። እንደገና ደግሞ በእንቁላል በጣም ነው የሚሰራው በዶሮ ስጋ ይሰራል። እና እነዚህ እነዚህ ሲሰሩ ምንድነው? የተለያየ አይነት በተለያየ አይነት ነው አሰራራቸው። ሩዙ ሲሰራ ማለት ነው ከዛ ውጪ ደግሞ ጾም በሆነ ሰዓት። በስልስ ይሰራል በቲማቲም እንደገና ደግሞ ባልጫ ባትክልት ይሰራል። አሁን ከእንትን ጋር ከጥቅል ጎመን ጋር ድቅቅ ጥቅል ጎመን ድቅቅ ተደርጎ ተከትፎ አብሮ ቢሰራ በጣም ቆንጆ ነው የሚሆነው። ለስፖርተኞች አሪፍ ነው። እኔን አሪፍ ካደረገኝ አሪፍ አቋም አሪፍ ሰውነት ከሰጠኝ። ነገር ውስጥ ሩዝ በጣም ምርጡ ነው እና የምመገበውም። የሀገር ውስጡን ሩዝ ነው የውጭ ሀገር ሩዝ አልመገብም። የውጭ ሀገር ሩዝ መመገብ ያቆምኩት ደግሞ ከቅርብ ጊዜ ወዲህ ነው። እሱ የሆነው። ቻይና እኔ እጃ ትክክለኛ ሀገሪቷን አላውቅም። ግን ብዙ ጊዜ ቻይና ሩዝ አምራች ናት። ግን ደግሞ ሩዝ ፕላስቲክ ሩዝ እያመረ እየተመረተ ነው የትኛው ሀገር እንደሚያመር አላቅም። ማለት እየተመረተ እየተፈበረከ ነው ፋብሪካ ውስጥ በፕላስቲክ መስራት ማለት ነው። እና ሩዙን በፕላስቲክ መለየት ያቅታል ትክክለኛው ሩዝ ጋር ከኦርጅናሉ ሩዝ ጋር እንዳይለይ አድርጎ ነው የሰሩት የሚበስል ፕላስቲክ ማለት ነው። በዛ ምክንያት እንግዲህ መስመት ይኑሩዝን ይሄ ረጃጅሙ ሩዝ በጣም የአረቦቹ አይነት ሩዝ በጣም ነው የምወደው መስመጢ የሚባለው። በጣም ቆንጆ ነው የምወደው። በጣም እና ግን በዚህ ምክንያት ፕላስቲክ ነው እና ፕላስቲኩ ደግሞ የተሰራው አብዛኛው እንደ አፍሪካን ሀገሮች ነው ይሄ ፕላስቲክ ሩዙ እና ለአፍሪካ ሀገሮች በመሰራቱ። አንዱና ተጠቃሚዎቹ ደግሞ እኛ ነን ብዙ ጊዜ በጣም ነው የምንጠቀመው። የውጭ ነገር በጣም እንወዳለን ምናምን እና ተጠቂዎቹ የሆኑ የመጀመሪያ ተጠቂዎቹ እኛ ኢትዮጵያውያን ነው የምንሆነው። በዚህ ፕላስቲክ ሩዝ እና ከቅርብ ጊዜ ወዲህ የሀገር ውስጥ ሩዝ መጠቀም ጀመርኩኝ ትንሽየው። ሲበስል የሀገር ውስጥ ሩዝ ይቦካል እንጂ መጥፎ አይደለም ጥሩ ነው ለጤና ጥሩ ነው። በጣም ተስማሚ ነው። እኔ ተስማምቶኛል ትንሽ ሲሮ ሲበሰል ግን ይቦካል እንደገና እኔ ያኛው ረጅሙን መስመጥ ሩዝ ስለምወድ ከሱ ጋር አይወዳደርልኝም። ግን ደግሞ ለጤናዬ ግዴታ አስፈላጊ ስለሆነ የሀገር ውስጥ የጋምቤላ ሩዝ አለ። እንደገና የፎገራ ሩዛ አለ። የወረታ ሩዛ አለ ሶስት አይነት ሩዝ ነው ያለው የኢትዮጵያ ራሱ እነሱን እየቀያየርን መጠቀም ነው። እንደውም የፎገራ ሩዝ ለእንጀራ ሁሉ ይጋግሩበታልና እኔ ሩዝ በጣም ከመውደድ የተነሳ ዞሮ የሀገር ውስጥ ሆኖም እየበላው ነው። ይኸው መጥላት ሳይሆን ያኛውን ስለለመድኩት። ከዛኛው ጋር አይገናኝም አጫጭር ነው እና በዛ ምክንያት ነው። ዙሮ በ እንትን በአትክልት ነገር በጣም ነው የምወድ በእንቁላል በጣም ደስ ይላል። ብዙ ነገሮች አሉ ማለት በብዙ መልኩ ከተሰራ ሩዝ በጣም ጣፋጭ ነው ድንች ካለው ጣፋጭ ነው። ካሮት ካለው በጣም ይጣፍጣል። እኔ ደግሞ ሩዝ በጣም መስራት ስለምችል ብዙ ሰዎች ባለቤቴን ጨምሮ ብዙ ሰዎች ሩዝ ስሪልን ነው የሚሉኝ። የሩዝ ባለሙያ ነኝ ሩዝ እወዳለሁ

የጨረቃ ብርሃን ነው በጣም ነው የምወደው። ከቅርብ ሰዓት በኋላ ምንድነው? የጨረቃ በኋላ እንትን መውደድ የጀመርኩት ብርሃን። በተኩላ ፊልም ምክንያት ነው ብዙ ጊዜ ተኩላዎችን ፊልም እመለከታለሁና። ከጨረቃ ጋር በጣም ቁርኝነት አላቸው ጥብቅ የሆነ ቁርኝነት ተኩላዎች ወደ መዋልፎች ማለት ነው። በጣም ጥብቅ የሆነ ጨረቃ ስትወጣ ምንድነው የሚሆኑት? ይሄ ምንድነው አስማት ነው ምንድነው የሚሆኑት? ድብቅ የሆነ እንትናቸው ይወጣልና። እኔ እወደዋለው የተኩላን ባህሪ የተኩላን ማንነት እወዳለው። ብዙ ግዜ ተኩላ እኛ በቤተክርስቲያናችን ውስጥ ተኩላ ሚጠቀሰው እንደ መጥፎ ነው እንደ መጥፎ ያው እንስሳቱ መጥፎ ሳይሆን ትርጓሜው መጥፎ ነው። ምክንያቱም ተኩላዎች ብዙ ግዜ በጎችን ስለሚያጠቁ ማለት ነው። በጎች እንደአማኞች ይቆጠሩና ተኩላዎች ደሞ በግ በግ ብዙ ግዜ የበግ ለምድ ለብሰው ግን ተኩላ የሆኑ። በተረት ስለምንሰማ በዛ ይመስለኛል ትክክለኛ ፍቺውን ባላቅም። ተኩላ ብዙ ግዜ እንደመጥፎ ገጸ ባህሪ ነው። ግን እኔ ገጸ ባህሪው ጋ ሳይሆን ሁኔታዬ ጨረቃ የጨረቃ ብርሃን ተኩላ በጣም ነው። ሚወደው በጨረቃ ስትወጣ ከተኩላ ጋ ብቻ ግንኙነት አለው። ጨረቃ እና እኔ ደሞ ተኩላን እንደ እንስሳት እወደዋለው። እግዚአብሔር ሁሉንም እንስሳት በጣም አክብሮ ወዶ ነው የፈጠረና መጥፎ ሚባል እንስሳት የለም። መጥፎ ቢሆን ኖሮ ከምድር ላይ አይኖርም ነበረና። ለኔ ሁሉም እንስሳት ጥሩ ናቸው ማለት እግዚአብሔር ፈልጎ ነው የሰራቸውና። እኔ ደሞ ተኩላ በጣም ነው ምወደው ተኩላ ደሞ ጨረቃ ጋ በጣም ጥብቅ ግንኙነት አለው። የጨረቃ ብርሃን ባለ ሰዓት ምንድነው? ይሄ ዋናው ተኩላ የሆነ ውስጡ አስማት ነው ምንድነው ሚባለው? ትክክለኛ ፍቺውን ስለማላውቀው ነው። ይቀያየራል ብቻ ይቀያየራል። እና የተኩላን ባህሪ ስለምወደው ተኩላ ደሞ ከጨረቃ ጋ ግንኙነት ስላለው ነው እንደዛ ምለውና። ሁለተኛ ደሞ የጨረቃ ብርሃን ብዙ ግዜ እኛ ቤት መብራት ይጠፋልና መብራት ሲጠፋ በመስኮታችን በኩል ጨረቃ ትገባለች። ቤቱን ብርሃን በብርሃን ነው ምታደርገውና እወዳታለው እኔ ጨረቃን ለብቻዋ ማለት ነው በጣም ነው ምወዳት። ቤቱን ሻማ እንዳበራ ራሱ እንትን አትለኝም መጋረጃውን ብቻ መክፈት ነው ሚጠበቅብኝ። ከዛ በመስኮቱ በኩል በመስታወት ስለሆነ በመስታወቱ በኩል እንግዲ ሙሉ ለሙሉ ቤቴን ብርሃን በብርሃን ታደርገዋለች። እና የጨረቃ ብርሃን እወዳለው። ይኸው በኮከቦች ደምቃ ነው ምትገኘው እና ኮከቦችን በጣም ስለምመለከት እኔ ጨረቃን በዛውም አያታለው። እንደገና ደግሞ የሆነ ወቅት ላይ ሙቀት በሚበዛበት ወቅት ከምንድነው ጣራ ላይ መተኛት ጀምሬ ነበረ። ከቤት ጣራ ላይ ከፎቅ ከተጀመረ ቤቶች ጣራ ላይ ምክንያቱም ለንፋሱ አየ ሙቀት በጣም ስለጨመረ ኤሲ የመግዛት አቅም ስላልነበረኝ። እና ምንድነው ጣራ ላይ ሆኜ ረጅም ሰዓት እንቅልፍ አይወስደኝም ያው ከቤት ውጪ ስለምተኛ ማለት ነው። ትንሽ ያስፈራል ድምፁ ያስፈራል። የፏፏቴው የውሀው የምኑ የብዙ ነገር ድምጽ ያስፈራልና። ጨረቃን በማየት የጨረቃን ብርሃን በማየት ነው ምጽናናው። ደስ ተሰኝቼ ጨረቃን እያየው በዛው እንቅልፍ ይወስደኛል እንጂ ጨረቃን ካልተመለከትኩ ወይ ጨረቃ ከሌለች በቃ እንቅልፌ አይመጣም። ዳመና ከከለላት በቃ ጨለማ ነው ሚሆነው ሁሉ ነገር። በጣም ነው ሚከብደኝ በጣም ነው ምፈራው። እና የሆነ ነገር ከግቢ ገብቶ እኔን ሚያንቀኝ ነው ሚመስለኝ የሆነ ፎቅ ወቶ ምናምን ግቢ እኮ አለው ቤቱ ግን እኔ በጣም ነው ምፈራው። የጨረቃ ብርሃን ከሌለ የጨረቃ ብርሃን ካለ ግን ሰው ሲንቀሳቀስ አያለው። ምንም ነገር አያለው እና ብዙ ግዜ ጨረቃን ብርሃኗን ተንጋልዬ በጀርባዬ ተኝቼ ማለት ነው። የጨረቃን ብርሃን በማየት በዛው እንቅልፍ ይወስደኛል እና የጨረቃ ብርሃን በጣም ነው ምወደው። ለኔ ልዩ ስሜት ይፈጥራል ድንቅ ነገር

እኔ ከቤት ዉጭ መሆን እመርጣለሁ በቤት ውስጥ ከማሳለፍ ይልቅ ከቤቱ ውጭ መሆን እመርጣለሁ። ምክንያቱም ከቤት ውጪ አዳዲስ ነገሮችን አያለሁ አዳዲስ እንቅስቃሴዎች ይኖራሉ። አዳዲስ ሰዎችን እተዋወቃለሁ። አዳዲስ ነገሮች ይፈጠራሉ ውድ ከቤት ውጪ ማለት ነው። አንዳንድ አካባቢዎች እሄዳለሁ። ጓደኞቼን አገኛለሁ ከቤት ዉጪ ከሆንኩኝ። የስራ ቦታ የድሮ ስራ ቦታ እሄዳለሁ እና ብዙ እንትኖች አሉ። ከቤት ውጪ በመሆኔ ብዙ አጋጣሚዎች አገኛለሁ። አንዳንድ ጊዜ ከቤት ውጪ በመሆኔ ውጪ ነሽ እባልና አወ ስል በቃ ነይ እንጋብዝሽ ብለው ይጋብዙኛል ብዙ ጋባዥ አገኛለሁ ከቤት ውጪ ስሆን። እና ቤት ውስጥ ከመሆን ይልቅ ከቤት ውጪ መሆን በጣም የሚገርም አሪፍ ነገር ነው። እኔ ብዙ ጊዜ መሆን የምመርጠው ከቤት ዉጪ ነው። ቤት ውስጥ ይጨንቀኛል በጣም ነው የምጨንቀኝ አንደኛ ሙቀት አለ። ሙቀት ሁለተኛ ደግሞ ራሴ ዝርክርክ ነው የምለው። ቤት ውስጥ ሰውን እዝረከረካለሁ ፀጉሬ በጣም ይበላሻል። ራሴን እጥላለሁ ምኝታ ብቻ ነው። ይደብረኛል ኦቨር እንቅልፍ ማለት ከመጠን በላይ ያለፈ እንቅልፍ ይኖራል። ከመጠን በላይ ደግሞ ስተኛ እኔ ራሴን ብዙ ጊዜ ያመኛል እና። እንደገና ደግሞ ራሴን አሞኝ ተነስቼ ቶሎ አይሻለኝም። መድሃኒት ማስታገሻ ብወስድና ብዙ ጊዜ ከቤት ከመሆን ከቤት ውጭ መሆን። አዳዲስ ነገር ለመፍጠር ቀላል ነው። እንደገና አራሴን ንጽህናዬን ጠብቄ አለባበሴ አምሮ ነው ውጪ ላይ የምንቀሳቀሰው። እና ዊጪ ላይ ስወጣ ምንድነው ራሴን ጠብቄ ነው ምወጣው። በዛ ላይ ብዙ ጋባዥ አገኛለሁ ብዙ የድሮ የድሮ ከስተመሮች ደንበኞችን አገኛለሁ። ምግብ ይጋብዙኛል አንዳንድ ቦታ ይወስዱኛል ከሰዎች ጋር ያስታውቁኛል እና እኔ ከቤት ውጪ መሆን። ለእኔ እሱ ነው ትልቁ ነገር ከቤት ዉጪ መሆን እመርጣለሁ። ብዙ ሰዎችን እጠይቃለሁ ማህበራዊም ኑሮን ራሱ አካሂዳለሁ። ከቤት ውጪ በመሆኔ ቤት ውስጥ ሰሆን ጭራሽ ለምንም ነገር መውጣት አልፈልግም። ስለዚህ ከቤት ውጪ በመሆን አዳዲስ ስራዎችን እሞክራለሁ። አዳዲስ ሲቪ አስገባለሁ ብዙ ነገር በቃ አዳዲስ ነገሮችን መረጃዎችን እሰማለሁ። የማልሰማው ነገር የለም። እና ጥቅም የማገኘው ከቤት ውጪ መሆንን ነው። እኔ ማታ ላይ ካልሆነ ለአዳር ካልሆነ ቤት ውስጥ ባልገባ ደስ ይለኛል። ቤት ባልወል ደስ ይለኛል በጣም ነው የሚጨንቀኝ። ለወክ ወጥቼ ስመለሰ በጣም ነው የሚጨንቀኝ ቤት ውስጥ መሆን። ይደብረኛል በጣም እና። እኔ ከቤት ዉጪ የሚወዱ ሰዎች ብዙ መዝናኛ ቦታ ሊሆን ይችላል። መዝናኛ ቦታ ባይሆንም ወክ ማድረግ ይሻለኛል እኔ አሁን ቤት ውስጥ ከመሆን ወክ አድርጌ ከተማውን ስዞር ውዬ። ቤተክርስቲያን ገብቼ ቁጭ ብዬ እንደገና ደግሞ የድሮ ጎረቤቶቼን ሄጄ ሰላም ብዬ ሱቅ ስራ ቦታ አካባቢ ሄጄ ድሮ የሚያሰሩኝን ሰዎች አዋርቼ አዳዲስ ነገር ካለ ገዛዝቼ አስቤዛ ምናምን ይዤ መምጣት ነው የሚሻለኝ። ይሄ አዳዲስ ነገሮች ብቻ አያመልጡኝም ውጪ ከሆንኩና ከቤት ዉጪ መሆን በጣም ነው የምመርጠው። አሪፍ ነው። ራስን ያነቃቃል እንደገና ራስን መጠበቅ ራሴን እጠብቃለሁ ራሴን አነቃቃለሁ። ሁሌም ጓደኛ ይኖረኛል። ብዙ ሰው በዙሪያዬ ይኖራልና ከቤት ውጪ መሆን አይደብረኝም። ዋናው አይደብረኝም በጣም ደስተኛ ነው የምሆነው። በተለይ የፀጉሬ አሁን ቤት ውስጥ በምውልበት ሰዓት በጣም ተበላሽቶ ነው የሚለው እና ከቤቴ ውጪ ስሆን ፀጉሬንም እንከባከባለሁ። ራሱን የቻለ ጊዜ እሰጠዋለሁ። ይኸው መፍታት አለብኝ ሰው ያየኛል ብዬ ስለማስብ ቢያንስ ለራሴ ባልሆን እንኳን ሰው ያዩኛል ድሮ የሚያቁኝ ልጆች ቢያገኙኝ አሁን ምን ይሉኛል ነገር እያልኩኝ። ራሴን እጠብቃለሁ አንደኛ ሁለተኛ ሰው ምን ይለኛል ባልልም ከቤት ዉጪ ሰው ሲወጣ። ግዴታ አምሮበት ዘንጦ ፏ ብሎ ስለሆነ እኔም ፏ ብዬ ነው የምወጣው። ብዙ ጊዜ ደግሞ እራቴንም ምሳዬንም ውጪ እበላለሁ። ምክንያቱም በጣም